የማንን የመጽሐፍ በምን በምን ሰዓት ትነሳለህ ሚለውን ርዕስ ነው? ዛሬ በሰፊው ለማብራራት ምሞክረው። ያው በምን በተለያየ ሰዓት ነው ከእንቅልፍ ነው መቼም ሚሆነው። እና ከእንቅልፋችን በተለይ ሰዓት እንነሳለን። ምናልባት እንደኔ ከጠየቀኝ ብዙ ነገሮችን በእንቅልፌ የምነሳው ጠዋት ላይ እነሳለሁ። ጠዋት ከአስራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ እነሳለሁ። እና ብዙ ጊዜ ተረጋግቼ ሰአቴን በአግባቡ ለመጠቀም በጧት ነው። ምንነሳው። በጧት ነው ምነሳው። እና ይሄ ምንድነው? ሰአቴን በአግባቡ ለመጠቀም ያገለግለኛል የተሻለ ነገሮችን እንድሰራ ያነሳሳኛል። እና በጧት ተነስቼ እስከ አንድ ሰዓት ባለው ጊዜ ተነስቼ ብዙ ስራዎችን እቅዶችን አቅድሃለሁ። ብዙ ስራዎችን እሰራለሁ ወደ ስራ መሄድ ካለብኝ እሄዳለሁ። አንዳንድ ነገሮችን ማከናወን ያለብኝ ነገሮች አከናውናለሁ። ቁርስ እሰራለሁ። እነዚህ ነገሮች በጠዋት መነሳት የሚመጡ ነገሮች ናቸውና በጠዋት ተነስተን ጸሎት ሊሆን ይችላል የአካል ብቃት እንቅስቃሴ ሊሆን ይችላል። በጧት እስከ ሁለት ሰዓት ባለው ጊዜ ተነስተን ነው ተነስቼ ነው ስራም ሰራሁ። ኢቭን አንዳንዴ እስከ ሶስት ሰዓት አራት ሰዓት አካባቢ መተኛት እድሉ ካለና እስከ አስራ አንድ ምንነሳ ከሆነ። ጥሩ አይደለም ይረበሻል እንዲውም ደግሞ እንደደበረን ነው። ምን ብሎ ምክንያቱም በጧት ተነስተን እቅድ ኖሮን ወደምንሄድበት ካላወቅን የምንሄድበት ነገሮች ካልወሰንን ማድረግ ያለብን ነገሮች። ውሳኔ ላይ አድርሰን ወደዛ ነገር ካልተንቀሳቀስን። ዝም ብለን ምንቆይ ከሆነ መኝታ ላይ ሰዓታችን የምንገድል ከሆነ ጥሩ አይደለም። እና እኔ ምነሳው ጠዋት ላይ እነሳለሁ። ምናልባት ተማሪ እና ፈተና በሚኖረኝ ጊዜ ደግሞ በሌሊት ምነሳባቸው ሁኔታዎች ሊኖሩ ይችላሉ። እንደ ፈተና ከባባድ ፈተናዎች ካሉ ምናልባት ማታ አምሽቼ ሊቆይ እችላለሁ ሌሊት ላይ ልነሳ ስምንት ሰዓት ልነሳ እችላለሁ። አንዳንዴ ምክንያቱም ያንን ምማረውን ነገር አጠቃላይ መሸፈን ምችልበት ሁኔታ እንዲኖር የግድ በዛ ሰዓት ተነስቼ ላነብ እችላለሁ ማለት ነው። እና ነገሮች እንዳሉ ናቸው። እና በተቻለኝ አቅም እንደዚህ ነው በጥሩ ሁኔታዎች ላይ ጠዋት እነሳለሁ። ባሎሆኑ ሁኔታዎች ላይ ደግሞ ቀስ ብዬ ነገሮችን እንትን እላለሁና እነኚህ ነገሮች አሉ። በተቻለኝ አቅም ጠዋት ለመነሳት ነው የምሞክረው። ያው ጠዋት ላይ አንዳንዴ እንቅልፍ ያስቸግራል። ሙቀት አለ ብርድ አለ እና ሙቀቱን ወቶ ወደ ብርድ መውጣት ትንሽ ይከብዳል። ዞሮ ግን ተቻለ አቅም ስራ በተለይ በሚኖር ሰዓት ግድ ሌሊት መነሳት ካለብን ስራ ካለ ግድት መነሳት እና። ያንን የቀን ተቀን ተግባራችንም ማሳካት አለብን። እና አንዳንዴ እንደሁኔታው ምንነሳበት ሰዓት ሊለያይ ይችላል። አንዳንዴ ዘጠኝ ሳዓትም ስምንት ሰዓትም ሌሊት ላይ ልንነሳ እንችላለን። እንዲሁም ደግሞ አርፍደንም ልንነሳ ምንችልባቸው ሁኔታዎች ይኖራሉ። ማታ ካልተኛን ካልተኛው ወይ ደግሞ ሌሊት ላይ ብዙ ስራዎችን ስራ ቆይቼ እዛው ስራ ላይ ብዙ ሰዓት ቆይቼ እንትን የምል ከሆነ የምቆይ ከሆነ ግድ እንትን እላለሁ። ቆይቼ ነው ያንን እንትን ምለው ማለት ነው። ቆይቼ ነው የምነሳው ምክንያቱም እንቅልፍ ይጫጫናል። ያ እንቅልፍ ደግሞ ሰለሚጫጫነኝ ግድ ያንን እንቅልፍ ለመሸፈን ወይም ደግሞ እንቅልፌን ለማጠጋጋት እስከ ሶስት ሰዓት አራት ሳዓት ልተኛ እንችላለን። ግን ያው እንደ ሁኔታው ሊለያይ ይችላል። የሚለውን ነገር ለማንሳት ነው እንጂ ብዙ ጊዜ ጠዋት ላይ መነሳት ጥሩ ነው። ለአእምሮአችንም ብዙ ነገሮችን አከናውነን ጠዋት ላይ ስንነሳ ቀናችን የተሻለ አንዳንዴ ምን ይባላል ቀን ሚሰራው ጠዋት ነው ይባላል። እና ጠዋት ላይ አሪፍ ነገሮችን ካደረገ አእምሮአችን በጥሩ ነገር ከጫነው ወይም ደግሞ ጥሩ አቅጣጫ ካስያዝነው ቀናችንን ፍክት ብለን ወይም ደግሞ አሪፍ የሆነ ቀን እናሳልፋለን። አንዳንዴ ጠዋት ተርበሸን እንነሳለን ከዛ በቃ እያማረር እንሄዳለን እያልን የምንሄድባቸው ከሰው ጋር ግጭት ይኖራል። ምናምን ነገር እና እነኚህ ነገሮች ለመቀነስ በጧት ተነስተን እቅድ አስቀምጠን በእቅዳችን መሰረት እየሰራሁ ነው። የምንቀሳቀሰው ለምሳሌ እንደኔ ካነሳነው በጡዋት ተነስቼ ቢያንስ በቀንም ሰራቸው ነገሮች አንድ ነገሮች አስቀምጣለሁ በእነኛ ነገሮች ደግሞ ራሴን ዘና እያደረጉ መስራት ያለብኝ ነገሮች አከናውናለሁ። በአጠቃላይ ግን ትክክለኛው ነገር ከተገኘው በጠዋት እንትን እላለሁ በጥዋት እነሳለሁ አንዳንዴም እንደሁኔታው ሊለያይ ይችላል። የሚለውን ነገርም ማንሳት እፈልጋለሁ

አዎ መጥተናል በሌላ ርዕስ ደግሞ መስኮትህን ክፍት ትተዋለህ ይላል እና ያው አንድ ቤት ሲሰራ በር ይኖረዋል መስኮት ይኖረዋል። ጣራ ግድግዳ የሚባሉ ነገሮች ይኖሩታል ያው እኔ ቤቴ መስኮት አለው። እና ይሄ መስኮት ደግሞ ክፍት ምናልባት ወደ ማታ አካባቢ ያው ጨረር እንድገባ እንዲሁም ደግሞ ለምሳሌ ቤታችን ውስጥ አንዳንድ ሽታዎች ይኖራሉ። አየሩ ሚጨናነቅበት ሁኔታ ይኖራል እና እንዲሁም ደግሞ ሞቅታ ይኖራል ሞቅ በሚል ጊዜ። ምንድነው መስኮት እንከፍታለን። የአየር ስርጭት እንዲኖር ቤታችን ውስጥ አየር ገብቶ እንዲወጣ እንዲሁም ደግሞ ጥሩ የሆነ እንትን ይኖራል። መዓዛ ይኖረዋል አየሩ ገብቶ ሲወጣ እንዲሁም ደግሞ ሙቀት ካለ ደግሞ በዛ ሞቃቱ አየር ይወጣል ቀዝቃያ አየር። ምንድነው? የአየር ልውውጥ ስለሚኖር ቤታችን ቀዝቀዝ ያለ ሩሙን የጠበቃት አትሞስፌር ይኖረዋል ማለት ነው። እና እንደውም መስኮቴን ከፍት የምተውባቸው ሁኔታዎች አሉ። እንዲሁም ደግሞ የምዘጋበት ሁኔታዎች ይኖራሉ ማለት ነው። እና ብዙ ጊዜ መስኮት ክፍት እናደርጋለን አንዳንድ ነገሮችን ከውስጥ ሆነን ለመመልከት። አንዳንዴ አሉ አይደለን መስኮት ክፍት አድርገን ወደ ውጭ እያየን ዘና የምንልባቸው ሁኔታዎች ይኖራሉና። እነኚህ መስኮቴ ክፍት የሚሆንበት ሁኔታ አለ። ማለት እንዲሁ ደግሞ ቤት ውስጥ ቁጭ ብለን ቡና የጠጣን ቁጭ ብለን መስኮታችንን ክፍት አድርገን በአየር በዛ ውስጥ እንትን እያለ እኛም ዘና እያልን ጊዜያችንን የምናጠፋባቸው ሁኔታዎች ይኖራሉ። እና እንዲሁም ደግሞ አንዳንዴ አየር ፀሀይ እንድገባ ወደ ውስጥ ፀሀይዋ ገብታ ወደ ውስት ቤታችን ውስት እንትን እንድትል ደስ የሚል ነገር አለው። ተስፋ የሚታይ ነገር አለው እና እሷ ነገር እናበራለን ማለት ነው። ወደ ውስጥ አየሩ እንዲገባ እናደርጋለን መስኮታችን በመክፈት እንደዚህ መስኮቴን ከፍቼ እንደዛ የማደርግበት ሁኔታ አለ። እና እና አንዳንዴ እንደ አካባቢ ሁኔታ መስኮት ክፍት የምንተውበትም ሁኔታ አለ የማንተውበትም ሁኔታ አለ። አንዳንዴ ለምሳሌ ምሽት ላይ ከሆነ ያው እንደሚታወቅ ብዙ ነገሮች አሉ። ከእንስሳት አንስቶ ከእንስሳት አንስቶ እስከ ሰው ልጅ ሌባ የምንለው ድረስ ብዙ ነገሮች ሊረብሹን ስለሚችሉ ማታ ማታ ላይ የምዘጋበት ሁኔታ አለና። ምክንያቱም ሌባም አለ እንቅልፍ ነው በዛ ሰዓት ማንም በተቻለ አቅም አካባቢያችንን የምንጠብቅበት እና ራሳችንን ጠብቀን የምንቀሳቀስበት ሁኔታ ነው። እንጂ ክፍቱን የማደርግበት ሁኔታ ላይኖር ይችላል። እና ብዙ ጊዜ ቀን ቀን ላይ ከፍቼ አየር የወሰድኩ ጥሩ አየር እየተጎነጨው ጊዜን የማሳልፍበት ሁኔታ አለ። እና መስኮቴን ክፍት የምተውበትም ሁኔታ አለ ዝግ የሚሆንበት ሁኔታ አለ። ብዙ ነገሮችን ቤት ውስጥ ሆነን ማናያቸው የምንችላቸው ነገሮች በመስኮት የምናያቸው ነገሮች ይኖራሉና። የሆነ ራሱም ደስ የሚል ነገር አለው ይሄ ነገር ያስደስተኛል እንደውም እንደ አንዱ የውስጥ የውስጥ እርካታ አለው መንፈስን የምናድስበት ሁኔታ ይኖራል። እና እነኚህ ነገሮች አሉ አንዳንዴ በመጥፎ ጎኑ ቅድም እንዳነሳሁት ቤታችንን መስኮት ክፍት ትተን የምንቀሳቀስበት ሁኔታ። ብዙ ነገሮች ሊያጋጥሙን ይችላሉ። ብዙ ነገሮች አስቸጋሪዎች ነገሩ ሊኖሩ ይችላሉ። ለምሳሌ ዝናብ የሚዘንብ ከሆነ በዛ በመስኮት ገብተው ዝናብ ቤታችን ውስጥ ያሉ እቃዎችን ሊያጠፋብን ይችላል። የተለያዩ የተቀመጡ እቃዎች ሊሆን ይችላል ኤሌክትሮኒክስ እቃዎች ሊሆን ይችላል ምግብ ሊሆን ይችላል። በዛ ውስጥ በመግባት ሊያበላሽብን ይችላል። እንዲሁም ደግሞ ከፍተኛ የሆነ ንፋስ የሚኖር ከሆነ ያ ንፋስ ክፍቱም መቶ ከሆነ ቤቱን የመጉዳት ሁኔታ ይኖረዋል። እና አባወራ የሚገባበት ሁኔታ ሊኖር ስለሚችል አንዳንዴ የሚዘጋበት ሁኔታ አለ። በብዛኛው ጊዜ ደግሞ አየሩ አሪፍ ከሆነ እና የተመጣጠነ አየር ከሆነ ቤት ውስጥ ሙቀት ካለ ያ ነገር አየር ልውውጥ እንዲኖርና። ደስ የሚል የቤት ውስጥ ሙቀት ሙቀቱና ቅዝቃዜው የተመጣጠነ እንዲሆን እነኚህን ነገሮች የምጠቀምባቸው ሁኔታዎች አሉ። በአጠቃላይ ግን መስኮት ክፍት ሲሆን ብዙ ጊዜ ደስ የሚል ነገር አለው ክፍቱን የምተውባቸው ሁኔታዎች ይኖራሉ። እነኚህ ነገሮች ደግሞ አንዳንዴ የተለያዩ ተፋፍጎ የምንሄድበት ሁኔታ በሽታው ሊመጣ ስለሚችል ሰውን በርከት ካለ መስኮታችን መስኮቴን በመክፈት። የተለያዩ በሽታዎችን መከላከል እንችላለን። ደግሞ በቂ የሆነ የአየር ዝውውር እንዲኖር በቤታችሁ ውስጥ ማድረግ እንችላለን። ጥሩ መዓዛም እንዲገባ ማድረግ እንችላለን። በቤታችን ውስጥ ማለት ነው።

እሺ የምታውቀውን አንድ ምሳሌ ንገረኝ በሚለው ርዕስ ስር አንድ ምሳሌ ላንሳና እሱን አሪፍ አድርጌ አብራራዋለሁ ማለት ነው። እና ምንድነው? የቆጡን አወርድ ብላ የብብቷን ጣለች የሚባል ምሳሌ አለ። እና ይሄ ምንድነው? አንዳንዴ በእጃችን ያለውን ነገር እንተውና በእጃችን እንይዝና ሌላ አንፈራዊ ነገር እንፈልጋለን። ያኛው እንደ እንትን ቁጭ እናደርግና ሌላ ነገር ስንፈልግ በምንፈልግበት ሁኔታ የሌላ ነገር የሰውን ነገር ሊሆን ይችላል። ወይ ደግሞ የሆነ የተለየ ነገር ለማግኘት በእጃችን ያለውን ነገር እንተውና እዛ ነገር ላይ ፎከስ እናደርጋለን እና ትኩረት አድርገን ያንን ነገር ለማግኘት እንሞክራለን። እና በዛ ጊዜ ምንድነው አጠገባችን ወይም ደግሞ በእጃችን የያዝነው የኛ የምንለው ነገር የሚያመልጠን ሁኔታ ይኖራል። እና ይሄ ምሳሌያዊ ንግግር ለምሳሌ ስናስበው ምንድነው ትንሽ ትምህርት ይሰጠናል አለ አይደል በእጃችን ያለውን ነገር አጥብቀን መያዝ እንዳለብን የሚገልጽ ነው ብዬ አስባለሁ። እና በእጃችን ያሉ ነገሮችን እንደ ቀላል ማየት ሳይሆን በእጃችን የያዝነውን ነገር በአግባቡ መያዝ አለብን። በእጃችን ያለውን ነገር ደግሞ በአግባቡ ከያዝን ሌላም ነገር ማግኘት እንችላለን። ነገር ግን ሌላ የሰውን ነገር ወይም ደግሞ ያልሆነን ነገር በምንፈልግበት ሁኔታ የሩቁን ነገር ስንታገል በእጃችን የያዝነው ነገር የኛ የምንለው ነገር ወይም ደግሞ ነገ ተስፋ የምናደርግበት ነገር የሚያመልጥበት ሁኔታ ይኖራል። እና ይህ የቄጡን አወርድ ብላ የብብቷን ጣለች የሚለው ትልቅ ምሳሌ ነው። አንዳንድ ሰዎች በአጠገባቸው ያለውን የራሳቸውን ነገር አይዙምና የሰውን ይመኛሉ የሰውን ይፈልጋሉ የሰውን የራሳቸውን ለማድረግ ይሞክራሉ። እና ያኔ ደግሞ የራሴ ያልሆነ ነገር ያው ቢመጣም ጥቅም የለውም። ያልተለፋበት ነገር ደግሞ ምንም ያን ያህል ዋጋ ያለው ነገር አይደለም። እና ዋጋ ያላገኘና የሌለው ነገር ደግሞ እኛ ምንም ጥቅም የለውም ይሄ ጥቅም የሌለው ነገር ደግሞ ምንም ለእኛ ዋጋ ስለማይኖረው በእጃችን ያለውን ነገር አጥብቀን መያዝ እንዳለብን የሚያስረዳ ምሳሌ ነው ማለት ነው። ይሄ ምሳሌ ምክንያቱም የቄጡን አወርድ ብላ የብብቷን ጣለች ስንል የሩቁን የኛ ያልሆነውን የሰውን ደግሞ ሩቅ ያለውን ነገር በምንፈልግበት ሁኔታ የኔ የምንለው የራሳችን የሆነ ንብረት በአግባቡ ልንይዘው የሚገባ ነገር ተንከባክበን ምን ደግሞ ጠብቀን ማቆየት ያለብን ነገር ይወድቅብናል ማለት ነው። ስለዚህ ይሄ የቆጡን አወርድ ብላ የብብቷን ጣለች የሚለው ምሳሌ ከዚህ ጋር ማንሳት እንችላለን አንዳንድ ሰዎች አሉ። የራሳቸውን ትተው የሰውን የሚያዩ በቃ የሰውን ሲያዩ አይናቸውም ይቀላል እና የሰውን ፍላጎት የሰውን ብቻ መጓጓት የሰውን ብቻ መፈለግ በሰው የሰውን ፍላጎት የሰውን ንብረት የሰውን ሀብት ብቻ የሚያዩ ሰዎች አሉ። እና አንዳንዴ ውጪ ውጪውን ሲሉ ቤቱ የሚበላሽባቸው ሰዎች አሉ ምንድነው ከውጪ ውጪ በሚልበት ሁኔታ ቤት ውስጥ ደግሞ ማከናወን ያለባቸው ማድረግ ያለባቸው ነገሮች ሳያደርጉ ሲቀሩ ይህ ምሳሌያዊ አነጋገር ለዛ ያገለግለናል። ብዬ አስባለሁ ምክንያቱም በእጃችን ያሉ ነገሮችን አጥብቀን መያዝ እንዳለብን የሚያስረዳ ነው አጥብቀን የያዝነው ነገር ደግሞ የማይወድቅበት ሁኔታ አለ። እና እጃችን ያለው ነገር አጥብቀን መያዝ እንዳለብን ያሳያል የሌሎች የሆኑ ነገሮችንም ደግሞ የሩቅ ነገሮችን የምንፈልግበት ሁኔታ ደግሞ የራሳችንም የሆነውን ነገር ልናጣ እንችላለን ማለት ነው። ስለዚህ የራሳችን አጥብቀን መያዝ እንዳለብን እንዲሁ ደግሞ የሰዎችን መፈለግ እንደሌለብን በሰፊው የሚገልጽ ምሳሌ ንግግር ነው። ብዬ አስባለሁና በተቻለ አቅም የራሳችን ነገር ላይ ጊዜያችንን ብናጠፋ ወይም ደግኔሞ እዚያ ነገር ላይ ትኩረት ብንሰጥ የተሻለ ነገሮችን ማድረግ እንችላለን የሚለውን ነገር ማንሳት እፈልጋለሁ። እና ይሄ ምሳሌ አነጋገር ብዙ ምስጥሮች በውስጡ ይዟል። እና ትምህርትም ነው። አሁን እንዲህ ስንለው ቀላል ይመስላል ግን እውነትም ነው መሬትም የሚያደርግ ነገር ነው። ስለዚህ እውነት ነው በቃ ምንም የማያወላውል ነገር ነው። የራሳችንን የሰውን ሳይሆን መመኘት ያለብን የራሳችን ነገር ላይ ትኩረት ማድረግ እንዳለብን በሰፊውም ያብራራነው። ስለዚህ ብዙ ጊዜ ወደ ውጭ ከመመልከት ወደ ራሳችን ወደ ውስጣችን ወደ እኛ ወለም የምንለው ነገር ላይ ትኩረት ብናደርግ የተሻለ ውጤታማ መሆን እንችላለን የምናጣውም ነገር አይኖርም። ትኩረት ራሳችን ላይ ትኩረት ባረግን ቁጥር ለውጥ እናገኛለን ብዬ አስባለሁ። ይሄ እንዲመስላል በአጠቃላይ

እሺ ዜናውን ከየት ታገኛለህ? ይላል ዜና ምንድነው የሚለውን እንጀምር። መጀመሪያ ያው ዜና ምንድነው? ከተለያየ ቦታ የሚገኝበት ሁኔታ አለ። ግን ዜና ምንድነው ከሚለው እንጀምር ዜና ማለት እንደ አጠቃላይ መረጃ ማለት ነው። አለም እንዴት እንደዋለች ሀገራችን እንዴት እንደዋለ አካባቢያችን እንዴት እንደዋለ በአካባቢያችን ምን እየተደረገ እንደሆነ በሀገራችን ላይ ምን እየተደረገ እንደሆነ በክልላችን ምን እየሰራ እንደሆነ በጣም ብዙ ነገሮችን ማንሳት እንችላለን። ስለ ዜና ስናነሳ ማለት ነው። ጋዜና ጋር ስናነሳ አብሮ ከዚህ ጋር የሚያያዘው በአካባቢ ውስጥ ከሆነ ማህበረሰቡ ራሱ ያንን መረጃ ከአንድ ሰው ወደ ሌላ ሰው ያስተላልፋል። ከሰው ወደ ሰው እየተላለፈ ከአንዱ ወደ አንዱ ከአንዱ ወደ አንዱ እየተላለፈ መረጃው በከፍተኛ ሁኔታ ይሰራጫል። እና ዜናው ከተለያየ ሁኔታ ይገኛል ማለት ነው። ከዛ ከዚህ ጋር ተያይዞ ስንቀጥል ምንድነው? ዜና በተለያየ መንገድ እንደሚገኝ ካወቅን አንድ በዚህ ጋር ተያይዞ እንደ ሀገር ደረጃ ስናይ ደግሞ የተለያዩ የቴሌቪዥን ጣቢያዎች አሉ። እንደ ሀገር ስናይ ማለት ነው። ምንድነው የቴሌቪዥን ጣቢያዎች ሀገራችን ምን ላይ እንዳለች ምን እየተሰራ እንደሆነ በግብርና ሊሆን ይችላል። በኢኮኖሚ ሊሆን ይችላል በኢንዱስትሪ ሊሆን ይችላል በኢኮኖሚ ሊሆን ይችላል። እንዲሁም ደግሞ ሀገር ስለ ሰላም ሊሆን ይችላል ስለ ጦርነት ሊሆን ይችላል ስለ ምጅብ ደህን ስለ ምግብ ነጻነት ሊሆን ይችላል። ስለ እርዳታ ሊሆን ይችላል ስለ ራስ መቻል ሊሆን ይችላል ስለ ብልጽግና ሊሆን ይችላል ስለ ሀብት ማካበት ሊሆን ይችላል። ስለ ተለያዩ ግለሰቦች ተሞክሮ ሊሆን ይችላል። እና በሰፊው ዜና ይሰራል በቃ ዜና እንደ አጠቃላይ በሙያው የሰለጠኑ ጋዜጠኞች የምንላቸው ባለሙያዎች አሉ። በእነኛ አማካኝነት በከፍተኛ ሁኔታ በተለያዩ ቴሌቪዥን ሚዲያዎች ሬድዮ ሚዲያዎች እንደ ኢትዮጵያ ብናነሳ ብጡ ብዙ ከኢትዮጵያ ቴሌቪዥን ጀምሮ እስከ ኢቢኤስ እና አዲስ ኔትወርክ አዲስ ሚዲያ ኔትወርክ የሚባሉ ጀምሮ አባይም አንስተን ቴሌቪዥኖች ጣቢያዎች አሉ። እንደ ገጠር ማህበረሰብ ስናስበው ደግሞ የተለያዩ አይነት የሬዲዮ ጣቢያዎች አሉ። ኢትዮጵያ ሬዲዮ እናነሳ አማራ ሬዲዮ ደቡብ ሬዲዮ ኤፍኤም አዲስ ዘጠና ሰባት ነጥብ አንድ ኤፍኤሞች አዲስ ሚዲያ ኔትወርክ ኤፍኤም አላቸው። እና እነኚህ ሚዲያዎች በከፍተኛ ሁኔታ ለማህበረሰቡ ተለያዩ ዜናዎች ተደራሽ ለማድረግ ይሰራሉ ማለት ነው። እነኚህ ተደራሽ የሚያደርጉት ዜና ደግሞ ማህበረሰቡን ሊያነቃ የሚችል ሀገርን ለሀገር ፍቅር እንዲኖረው ለሀገር ልማት እንዲነሳሳ የተለያዩ አለም አቀፍ ወረርሽኞች ለምሳሌ ለምሳሌ አንድ ወረርሽኝ በቀላሉ አጠር አድርገን ብናነሳ ስለ አንድ ወረርሽኝ ብናነሳ ያወረርሽኝ ተፈጠረ። ያንን ወረርሽኝ ለምሳሌ በቅርብ ጊዜ የተነሳው ወረርሽኝ እንደ ኮሮና አይነት ወረርሽኝ ሲነሳ ለምሳሌ በቀጥታ ዜናውን በሚዲያ ነው የሰማነው። እና እነኚህ ሚዲያዎች በከፍተኛ ሁኔታ ተደራሽነት አላቸው አንድኛው ሰው ስልክ ባይኖረውም ኢንተርኔት ባይኖረውም ይጠቀማል። ይጠቀምና እነኚህን ቴሌቪዥን ሚዲያዎች ሬዲዮ ሚዲያዎችን መጠቀም መረጃ ማግኘት ይችላል። እነኚህ መረጃዎች ደግሞ ሰውየው ስለ ሀገር ስለ ሀገር ምን እንዳለች ማወቅ እንችላለን ስለ አለም ስናነሳ ደግሞ እነሱ የነ እነ ቢቢሲ እነ አልጀዚራ የምንላቸው እንዳለ የአለም የቴሌቪዥን ሚዲያዎች አሉ። እነኚህ ዜና የሚያቀርቡ ሚዲያዎች አሉ እና እነኚህ ዜናዎችን ከእነኛ ሚዲያዎች ማግኘት እንችላለን። ከእነኛ ማህበራዊ እነኚህ አጠቃላይ የቴሌቪዥን ጣቢያዎች ማግኘት እንችላለን እና እነኚህ ነገሮች ሲጂቲኤን አለ እነኚህ ነገሮች እንዳለ እነኛ ሚዲያዎች ላይ ማግኘት ይቻላል ዜናዎችን ማለት ነው። እና አለም እንዴት እንደዋለች በአለም ላይ የተፈጠሩ አደጋዎች በአለም ላይ የተፈጠሩ ክስተቶች በአለም ላይ የተፈጠሩ የተለዩ ዜናዎችን በአጠቃላይ ከእነኚህ ሚዲያዎች በመስማት እነኚህን አለም ምን ላይ ነው ያለችው የሚለው ነገር እንዲሁም ደግሞ ለምሳሌ አሁን በዚህ ሰዓት እነ ሰው አስተውሎት የምንላቸው ሰው ሰራሽ አስተውሎት የምንላቸው ኤአይ የምንላቸው እነኚህ ነገሮች ራሱ በከፍተኛ ሁኔታ ምን ላይ እንዳሉ የምናውቀው በእነኚህ ሚዲያዎች በሚሰራጩ መረጃዎች በእነኚህ ዜናዎች በጣም ብዙ ነገሮችን መረጃዎችን እንሰማለን። እና ብዙ ዜናዎች መስማት ይቻላል። እንዲሁም ደግሞ ከዚህ ጋር ተያይዞ ማህበራዊ ሚዲያም እንደ ዜና እንጠቀመዋለን በዚህ ሰዓት ዩቲዩቦች ፌስቡክ ቲክቶኩ ራሱ በጣም በከፍተኛ ዜና የሚገኝበት ምንጭ ሆኗል የዜና ምንጭ ሆኗል። መረጃ በቀላሉ ነው የሚገኘው። በቀላሉ ነው መረጃዎችን የምንረዳው በቀላሉ እውነትና ውሸቱ ራሱ ሳንለይ መረጃዎች እጃችን እየደረሱ ያለበት ሁኔታ አለ። እና በጣም ዜናዎችን ከእነኚህ ሚዲያዎች ማግኘት እንችላለን ዜና በጣም አስፈላጊ ነገር ነው። አለም ሀገራችን አካባቢያችን ምን ላይ እንዳለ የምናውቅበት መንገድ ነው። ስለ ጦርነት ስለ ሰላም ስለ ደህንነት ስለ በሽታ ስለ ጤና ስለ ኢኮኖሚ የምናውቅበት በሰፍተኛ ሁኔታ የምናውቅበት ዜና ነው። ዜና ላይ ብዙ ነገሮችን ማንሳት እንችላለን እና እንደ አጠቃላይ መረጃን ከተለያዩ ዜና አውታሮች እናገኛለን። አጠቃላይ ይሄን ይመስላል የዛሬው ርዕሴ

እሺ ተመልሰናል ዛሬ ደግሞ ምናወራበት ርዕስ አዲስ ቴክኖሎጂ ቴክኖሎጂ መማር ትወዳለህ እሚለውን ይሆናል። አዲስ ቴክኖሎጂ መማር በጣም እወዳለሁኝ ምክንያቱም ከጊዜው ጋር መራመድ መቻል አለብን። ጊዜው ያው የቴክኖሎጂ ዘመን ከመሆኑ አንፃር ተያይዞ አዳዲስ ቴክኖሎጂዎችን በጣም መማር እወዳለሁም ያስደስተኛል ከጊዜው ጋር ለመራመድም። ቴክኖሎጂ ጋር የተቆራኙ ነገሮችን ማከናወን የግድ ነው ማለት ነው። እና በተቻለን አቅም ከቴክኖሎጂ ጋር መራመድ አለብን እና ጠንክረን መስራት አለብን ሚለውን ነገር ማንሳት እወዳለሁ። እና ቴክኖሎጂ ያው ብዙ ነገሮችን ያቀልልናል። እያንዳንዱ ነገር ስራችን የቀን ተቀን ተግባራችን እንቅስቃሴያችን ብዙ ነገሮች ቴክኖሎጂ ጋር ተያያዙ ናቸው እና ቴክኖሎጂ መማር የሚጠላ አለ ብዬ አላምንም። በተፈጥሮ ምናልባት ከአንዳንድ ነገሮች እና መጥፎ አደጋ ከመድረስ ውጪ ካልሆነ ቴክኖሎጂ መማር የማይፈልግ ሰው ይኖራል ብዬ አላስብም። ምክንያቱም በጣም ብዙ ነገሮችን ማንሳት ይቻላል አሁን በዚህ ሰዓት በተለይ በዚህ ዘመን ከቴክኖሎጂ ውጪ ምንም ማሰብ አንችልም ብዬ ነው ማስበው። በጣም ብዙ ነገር ከቴክኖሎጂ ጋር የተያዙ ናቸው ቴክኖሎጂ በጣም አስፈላጊ ነገር ነው። በቀን በቀን ህይወታችን የቀን ተቀን ተግባራችን እያንዳንዱ ስራችንን ምናከናውነው በቴክኖሎጂ በመታገዝ ነው። እና ለምሳሌ አንድ ሰው ሩቅ ቦታ ላይ ቢሆን ያንን ሰው ምናገኝበት አንዱ በቴክኖሎጂ በመጠቀም ነው። ሩቅ ለሩቅ ብንሆን ለምሳሌ በድሮ ጊዜ ወይ ደብዳቤ ነው ወይ ፖስታ ልከን በደብዳቤ ነው ምንገናኘው። እና ምናልባት በአሁን ጊዜ ደግሞ ቴክኖሎጂ ያመጣልን አንዱ ገጸ በረከት ብለን ማንሳት ምንችለው ነገር ምንድነው? ቴክኖሎጂ ነው ስለዚህ ውስጥ ስልክ ለምሳሌ አለ በገመድ ስልክ ነበረ ያ ገመድ ስልክ። ደግሞ አሁን ወደ ኖርማል ኖርማል ስልክ ተቀይሯልና ይሄ ምንድነው? በእጃችን የእጅ ስልክ ተቀይሯል የእጅ ስልካችን ደግሞ እያንዳንዱን የቀን ተቀን ተግባራችንን ምናከናውንበት ምንሰራበት ምንደውልበት ነው። እና ያን ሰውዬ በቀላሉ ባለንበት ቦታ ሆነን በቂ ሆነ የኔትወርክ አቅርቦት ባለበት ሁኔታ ላይ ሆነን በቀላሉ ያን ሰው ማግኘት እና ማናገር ማውራት እንችላለን ማለት ነው። ስለዚህ ቴክኖሎጂ መማር በጣም ነው ምወደው። ምናልባት አሁን ደግሞ በቅርብ ጊዜ የመጡ አንዳንድ ነገሮችን ብናነሳ አርቲፊሻል ኢንተለጀንስ ጋር ተያይዞ ይሄ። ብዙ ነገሮችን እያየን ነው ቴክኖሎጂ ግድ መማር የግዴታ ነው የግዴታ የውዴታ ግዴታ ነው። ምክንያቱም ብዙ ነገሮች ከቴክኖሎጂ ጋር የተያዙ ናቸው ከትንሽ ጊዜ በኋላ ብዙ ነገሮች ወደ ዲጂታል አለሙ እየሄድን ስለሆነ። ዛሬ በስልክ በቀላሉ ብዙ ነገሮች ሚሰሩበት ማኔጀሮች ሊድ ሚያደርጉበት ሚመሩበት ሁኔታ አለና መሪዎችም በቀላሉ ሚፈልጉትን መረጃ በቀላሉ በቴክኖሎጂ መጠቀም ለሚፈልጉት አካል የሚያደርሱበት ሁኔታ ስለተፈጠረ። ቴክኖሎጂ መማር በጣም ነው ሚያስደስተኝ ማለት ነው። እና የቀን ተቀን ተግባሬንም በቀላሉ ለማከናወን ምፈልጋቸውን ጉዳዮች በቅናሽ ልፋትም ይሁን በቅናሽ ገንዘብም ይሁን መስራት ስለምፈልግ ግድ ቴክኖሎጂ መማር በጣም ያስደስተኛል። ስራን አቀላጥፎ ለመስራት ቴክኖሎጂዎች በጣም ድጋፍ ያደርጋሉ እና በዛ አንፃርም በጣም ነው ምወደው ማለት ነው። ዝም ዝም ብሎ በደመ ነፍስ ከመስራት ይልቅ ቴክኖሎጂ በመታገዝ ምንሰራው ስራ ውጤታማ ያደርገናል ብዬ አምናለሁ። ከዛም አልፎ ደግሞ በአጭር ጊዜ በአጭር ጉልበታችን ሳንጎዳ ራሳችንን ሳንጎዳ በቀላሉ ቴክኖሎጂ በመጠቀም ስራችንን ማከናወን እንችላለን ማለት ነው። እና ከዛ አንፃር በጣም ቴክኖሎጂን ያስደስተኛል እወዳለሁ ማለት ነው። እና ወደዚህ ወደ ቴክኖሎጂ አለሙ ብንመጣ የተሻለ ነው ብዬ አስባለሁ። ከመኪና ከበፊት ጀምረን ብዙ ነገሮችን ስናነሳ መኪና ብናነሳ በፊት በፈረስ በሃያ የነበረ የእንቅስቃሴ ትራንስፖርት የምንጠቀምበት ትራንስፖርቴሽን ስርዓት ተቀይሮ ነው። ዛሬ መኪና እየተጠቀምን በቀላሉ ባቡሮችን እንዲሁም ደግሞ አየር ላይ መጓጓዣዎችን ተጠቅመን እምንሄደው ይሄ ምንድነው? ቴክኖሎጂ ነው። ስለዚህ ቴክኖሎጂ በጣም ሚወደድ ለቀን ተቀን ተግባራችንም ህይወታችንም አስፈላጊ የሆነ እንትን ነው ማለት ነው። ቴክኖሎጂ አስፈላጊ የሆነ ነገር ነው ማለት ነው እንደ ምግብ እህል ውሃ ማለት ነው ብዬ ነው ማስበው። መሰረታዊ ነገር እንደ መሰረታዊ ነገር መሆኑ ማይቀር ጉዳይ ነው በዚህ ከቀጠልን ማለት ነው። እና በጣም አስፈላጊ ነው። ስለዚህ ወደ ቴክኖሎጂው መሳቢ የማይቀር ጉዳይ ነው። ቴክኖሎጂ በጣም መማሩ ለብዙዎቻችን አስፈላጊ ነው እሚለውን ነገር ማንሳት እፈልጋለሁ። በተጨማሪም እኔም በምችለው ነገር ከቴክኖሎጂ ጋር በቅርበት ለመስራት እየሞከርኩ ነው። መማሩንም እየተማርኩኝ ነው። እና አሁን ያለሁበት ሁኔታ በቴክኖሎጂ ያለኝ አመለካከት ይሄን ይመስላል።

በአዲስ ርዕስ ተመልሰናል አስተያየት መቀበል ትወዳለህ ይላል? ቀጣይ ርዕሴ ያው የግል ጉዳይ ስለሆነ ነው የምናወራው አስተያየት መቀበል ያው ለብዙ ሰው ደስ የማይል ነገር ነው። ምክንያቱም አስተያየት እንደ ትችት የሚያዩ ሰዎች አሉ እና ደግሞ አንዳንዴ ሁሉም ነገር ልክ ነን ብለን የምናስብ ሰዎች እንኖራለን እና ሁሉ ነገር ልክ ነን ማለት ደግሞ አስተያየት እንዳንቀበል የሚያደርገን የምንም ትችትን ነቀፌታን ከመፍራት አንፃር አስተያየትን የማይቀበል ሰዎች አሉ እና ምናልባት ወደ ራሴ ስመለስ ደግሞ አስተያየትን በደንብ እቀበላለሁ። ግን እኔን የሚመስለኝ ነገር መሆን አለበት የሆነ አንዳንድ አስተያየቶች እኔን የማይመለከቱ እኔን የማይገልጹ ነገሮች ከሆኑ ምናልባት አስተያየቶቹን ብዬ ቀለል አድርጌ ላልፋቸው እችላለሁ ነገር ግን አስተያየቶቹን እኔን የሚመለከቱ ከሆነ እኔ ያለብኝ ድክመቶች ከሆኑ እኔ ማስተካከል ያለብኝ እኔን የሚመለከት አስተያየቶች ከሆኑ በደንብ እቀበላለሁ። ምክንያቱም የሰው ልጅ ሙሉ አይደለም በተፈጥሮ ብዙ ነገሮች ይጎሉታል ከአመለካከት አንፃር ከተፈጥሮ አንፃር ብዙ ነገሮች እንትን ይሉታል ይጎሉታል እና የሚሰራበት ስራ ሁኔታ የሚጎሉት ነገሮች ሊኖሩ ይችላሉ በቀን ተቀን ተግባሩ የሚጎሉት ነገሮች ይኖራሉ አመለካከት ችግሮች ይኖሩ ይችላሉ አስተሳሰብ ወይም ደግሞ ቅንነት የሚባለው ነገር ላይኖሩ ይችላል። እና ምንድነው በቅርበት ያሉን ሰዎች ልናምናቸው የምንችል ምናልባት የእኛን ባህሪ ሊረዱ የሚችሉ ሰዎች ይኖራሉ። እና እነኚህ ሰዎች ለእኛ እንትን ናቸው መሪ ናቸው ብዬ አስባለሁ ምክንያቱም አስተያየትን እነሱም እኛን የሚያዩት እኛ ራሳችንን ከምናየው በተሻለ ነገሮችን እኛ ላይ ያያሉ ብዬ አምናለሁ። ከዛ እኛን በሚያዩ ሰዓት ደግሞ ይሄን እንዲህ እንዲህ እኮ እንዲህ ብታደርገው ሲሉ ሲሉኝ እኔ ያን ነገር አክሴፕት አደርጋለሁ እቀበላለሁ ማለት ነው። ምክንያቱም ያ የእኔ ድክመት ሆኖ ካገኘሁት ማልቀበልበት ምንም አይነት ምክንያት የለም። ምክንያቱም ያንን ነገር ካልተቀበልኩም ማለት ወደፊት መራመድ አልችልም ማለት ነው። እኔም ደግሞ ሁሌ ልክ ነኝ ማለት አይደለም ሰው ነኝ እሳሳታለሁ ያንን ስህተት ደግሞ እያረምኩኝ እያሳደግኩኝ በአስተሳሰብም እየበሰልኩኝ በአመለካከትም እያደግኩኝ ስሄድ እነኚህ ነገሮች እየቀነስኩ እሄዳለሁ ማለት ነው። እና ስለዚህ የሰዎች አስተያየትን እቀበላለሁ ጥሩም ይሁን መጥፎ መቀበል እወዳለሁ አልጠላም ምክንያቱም የግድ ያለብኝን ችግሮች ወይም ደግሞ ድክመቶች ፍክት አርጎ ነው የሚያሳየኝ ያ ነገር ማለት ነው። አልያ ግን ዝም ብዬ ከላይ ከላይ ከሆነ አስቸጋሪ ነው ስለዚህ ያለውን ነገር ነገሮች በደንብ በደንብ መረዳት አለብኝ በደንብ የተረዳሁትን ነገር ደግሞ ሰዎች የሚሰጡኝን አስተያየት ደግሞ መቀበል ትክክል እነሱን መስሏቸው ከሆነ የኔ ማንነት ካልሆነ ዝም ብዬ አልፈዋለሁ ግን የኔ ድክመት ወይ ደግሞ እኔ ላይ የሚታይ በተጨባጭ ያለ ነገር ከሆነ ግን ያን አስተያየት እቀበላለሁ። ምክንያቱም የግድ በቀን በቀኑ የቀን ውሎአችን ውስጥ ሊሆን ይችላል በያንድአንዱ የስራ ሁኔታችን ሊሆን ይችላል። ቅድም እንዳልኩት ሙሉ አይደለንም ሰዎች ነን እና የግድ ደግሞ እነኚህን ነገሮች አንደርስታንድ ማድረግ እና መረዳት የተረዳነውን ነገር ደግሞ ወደ ተግባር ማውረድ በተግባር ያወረድንውን ደግሞ ወደ ውጤት ማቅረብ አለብን። እና በተቻለ አቅም ነገሮችን አስተያየቶችን እቀበላለሁ የተቀበሉት አስተያየት ደግሞ ወደ ተግባር እቀይራለሁ ራሴን እንደማሳደጊያ ነው የምወስደው ብዬ አስባለሁ። ያው ከጥሩ አመለካከት ካላቸው ሰዎች ከእኔ የተሻሉ አረዳዳ ያላቸው ሰዎች ወይም ደግሞ የተሻለ ግንዛቤ ያላቸው ሰዎች ከሆኑ ያንን አስተያየት የሚሰጡኝ በሚገባ እቀበላለሁ አስተያየቱንም ማስተካከል ያለብኝንም ነገር ካለ ከእኔም ድክመት ሆኖ ያገኘሁት ነገር ከሆነ በሚገባ ለማስተካከል እሞክራለሁ ማለት ነው። በምችለው ነገር ምክንያቱም ያን የእያንዳንዳቸው ነገሮች ይኖራል ድክመቶቼን አውቃቸዋለሁ። ሰዎችም ከእኔ አልፈው የሚያውቋቸው ግልጥ ያሉ ነገሮች ይኖራሉ እና እነኚህ ነገሮች ደግሞ ሲመጡ እንደ ጓደኛ እንደ ወንድም እንደዚህ እንደዚህ ብታደርገው የሚለኝ ጋይድም የሚመራኝ አካል ካለ ደግሞ ያንን ነገር አለመቀበል አልችልም። እና ስለዚህ እነኚህ ነገሮች በደንብ ነው የምቀበለው። እኔም ደግሞ ለሰዎች አንዳንዴ የምሰጥበት ሁኔታ ይኖራል የማይሆን ነገር ካየሁ ኖ ይሄ እኮ እንደዚ እንደዚ ነው ምናምን ብዬ ሀሳቤን የምሰጥበት ሁኔታ አለ። እኔም ደግሞ ሰዎች እንደዚህ እንደዚህ እኮ ብታደርግ እንደዚህ ምናምን በሚሉ ሰዓት ደግሞ እኔም ያን ሀሳብ እቀበላለሁ እኔን የሚመስለኝ ከሆነ በደንብ እቀበላለሁ የኔ ካልሆነና በምቀኝነት በተንኮል እና እኔን ሞራል ለመንካት ከሆነ ደግሞ ንቄ የማልፍበት ሁኔታ አለ። እና የሚጠቅመኝ አይነት ነገሮችን በሚገባ አስተያየቶችን አመለካከቶችን በደንብ እቀበላለሁ። ያስደስተኛል ለኔ አስበው የሚሉኝ ነገር ስለሆነ በክፋትእም አላይም ማለት ነውና እረዳቸዋለሁ የሚለውን ነገር፣ ማንሳት

ተመልሰናል በድጋሚ በአዲስ ርዕስ በአዲስ ሀሳብ ተመልሰናል ርዕሶች ርዕሶች በጣም ደስ የሚሉና ሀሳቢ ናቸውና ተመክቶኛል ያው በብዙ ህዝብ መካከል መሆን ተመቻቸ ይመቻል ወይ የሚል አይነት ሀሳብ ነው ያለው ምንድነው ያው ይሄ ሰው ልጅ ብቸኛ ፍጡር አይደለም ያው እንደምናውቀው ከሰዎች ጋር የሚኖር ከሰዎች ጋር ተግባብቶ ስራ እየሰራ በተለያዩ ሁኔታ የሚኖር ፍጡር ከመሆኑ አንፃር የሰው ልጅ በጣም እንትን ነው ከሰው ጋር መሆን እና ከሰው ጋር መስራት ከሰው ጋር መኖር የግድ ነው ማለት ነው። ያው መመቸት ከሆነ ግን ምናልባት እንደ ሁኔታው ነው በስራ ሁኔታ ከሆነ ግድ ቢመችም ባይመችም የቀጥ ተብሎ ያው በብዙ ህዝብ መካከል መሆን የግድ ይላል ማለት ነው። ምናልባት ደግሞ እንደ ሰው ሁኔታ የማይመቸውም ሰው ይኖራል ሰው በበዛበት ሁኔታ መገኘት የማይፈልግ ተለያዩ ካታ ምናምን ባለበት ሁኔታም ያን ያህል በጣም እንትን የማይል ሰዎች አሉ እና የማያስደስተው ሰዎች አሉ እኔም ብዙ ያን ያህል አይደለሁኝም ያን ያህል ብዙ ሰው መሃል መገኘት መካከል መሆን ብዙ አይመቸኝም አይመቸኝም ግን ያው አልጣላም ግን ምናልባት ትንሽ ብቸኝነት ብቻዬን ስሆን ትንሽ ራሴን ማዳመጥበት ሁኔታ ሲኖር ደስ የሚለኝ ነገር አለ ግን ከሰዎች ጋር መሆንም እጣላለሁ ማለት አይደለም። ያው እንደ ብቻዬን እንደመሆን ባይሆንም ለኔ ኖሮ እንትን ነው እንደ እንደ ተለየ ነገር አላየውም እና ሰዎች ጋር የምሆንበትም ሁኔታ ይመቸኛል ማለት ይቻላል። ብዙም አይረብሸኝም እኔን የሚነካ እኔን የሚረብሽ ነገር እስከሌለ ድረስ ማለት ነው እና በጣም ጥሩ ነገሩ በብዙ ሰዎች መካከል ስንገኝ ብዙ ነገሮችን ማግኘት እንችላለን። በብዙ ነገሮችን ማወቅ እንችላለን። ብዙ ነገሮችን መርዳት እንችላለን የተሻለ ግንዛቤ የተሻለ እውቀት ሊኖረን ይችላል ምክንያቱም ከብዙ ሰው ጋር ስንገናኝ የተለያየ አይነት እውቀት የተለያየ ነገር ግንዛቤ ከተለያየ አይነት ቦታ ከተለያየን ማህበረሰብ ከተለያየ አይነት ቤተሰብ ከተለያየ አይነት ሀገር ከተለያየ አይነት ሁኔታ የሚመጣ ማህበረሰብ ህዝብ ስለሆነ ያ ነገር ደግሞ የተለያየ ነገር ደስ የሚል ነገር ይኖራል። የተለያየ የምናውቀው አዳዲስ ነገሮች ይኖራሉ። እኛም የማናውቃቸው ብዙ ነገሮችን ማወቅ የሚንችልበት ሁኔታ ይኖራል። በጣም ብዙ የምንረዳቸው ነገሮች ይኖራሉ። ብዙ የማናውቃቸውን ነገሮች ለእኛ እንደዚህ ነው ብለን የምናስበው ነገር ግን በአንዳንድ ሁኔታዎች ደግሞ ሌላ የሆነበት ሁኔታ አለ እና እነሱን ነገሮች የምንረዳበት ሁኔታ አለ እና እነኚህን ነገሮች እንደ ግንዛቤ ውስጥ ማስገባት እንዳለብን ነው የሚሰማኝ እና ጥሩ ነው እነኚህ ነገሮች ውስጥ መገኘት እንደ መልካም ጎኑ አነሳዋለሁ አንዳንዴ ደግሞ እንደ አይነት ሁኔታዎች ላይ መገኘት የማይመቸውበት ምክንያት የሚለውን ነገር ለማንሳት ያክል አንዳንዴ ትችት አይነት ነገር ካለ መንቋሻሽ የሆነ ሰዎችን የበታች የማድረግ አይነት ነገር የሚኖር ከሆነ ግን ያን ያህል ብዙ ሰዎች መካከል መሆን ደስ አይልም ምክንያቱም ለማንም ሰው መነቀፍ ወይ ደግሞ ሰው በሰዎች ፊት ዝቅ መደረግን ስለማይፈልግ ማንም ሰው ይሄ ነገር አያስደስትም ማለት ነው። በ በትክክለኛው መንገድ ከሆነ ግን ማንንም አይረብሽም ብዬ አስባለሁ እኔም ደግሞ አይረብሸኝም እና ከዚህ በተቃራኒው አሁን ቅድም ባነሳኋቸው ባነሳሁት ሀሳብ ከሆነ ግን ያን ያህል እኔ ብዙ አያስደስተኝም ግን በማንኛውም በስራን ጉዳይ ሊሆን ይችላል በተለያየ አንዳንድ የበአል ሁኔታዎች ሊኖሩ ይችላሉ የሰርግ ስነ ስርዓቶች ሊሆን ይችላሉ በእነኚህ በብዙ ሰው መካከል የመገኘት የግዴታ ግዴታ ነው ማለት ይቻላል። እና ግን በእነኚህ ነገሮች ውስጥ ስንገኝ ደግሞ ነገሮችን መረዳት እና ማወቅ ያለበት ነገሮች መገንዘብ አለብን። በዛ ሁኔታ ውስጥም እናሳልፋለን ማለት ነውና ይሄ ነገር ደግሞ ለህይወታችንም ለአዳዲስ ነገርም ለመጥቀም ለኛም ነገር ያው ማህበራዊ ህይወት እስከሆነ ድረስ ደግሞ ግድ በዛ ነገር ውስጥ ማለፍ ይጠበቅብናል። እኛም መቻልን አቅም በዛ ነገር ውስጥ እያለፍን እንሄዳለን ማለት ነው እና ከብዙ ሰዎች መካከል መሆን የሚመችበትም አይመችበትም ሁኔታ ይኖራል ማለት ነው እና በጥሩም በመጥፎን ጎኑ ማንሳት እንችላለን እንደ አጠቃላይ በብዙ ሰዎች መካከል መኖር ሊጠቅምም ይችላል ሊጎዳም ይችላል የሚለውን ነገር መምጣት እፈልጋለሁ። ጥሩ ግንኙነት ካለ ደግሞ ብዙ ሰዎች መካከል ጥሩ ግንኙነት ያላቸው መልካም አመለካከት ያላቸው በአንድ አይነት ግብ ያላቸው አንድ አይነት አላማ ያላቸው አንድ አይነት ሀሳብ ያላቸው ሰዎች የሚኖሩ ከሆነ ደግሞ በጣም አሪፍ ነው የሚለውን ነገር ማንሳት እፈልጋለሁ ምክንያቱም እነኚህ ነገሮች የተሻለ እውቀት እንድንገነባ ይጠቅሙናል። የተሻለ ግንዛቤ የሚኖረን የተሻለ ረዳ ደም ስለሚኖረን በጣም ጠቃሚ ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው እና በሰዎች መካከል መሆን የሚመቸውም አለ የማይመቸውም አለ አጠቃላይ በጥሩ ነገር ጎኑ ከሆነ ግን ይመቸኛል የሚለውን ነገር

አሁንም በሌላ ርዕስ ተመልሰናል ማታ ከስራ ቡሃላ ምን ታደርጋለህ? ዋው በጣም ምርጥ ሀሳብ ነው። ምንድነው ማታ ከስራ ቡሃላ ብዙ ነገሮች ላደርግ ይችላል። ምንድነው? ስራ የዋለ ሰውነት እና ስንለፋው ውለን። መቼም የቀሪ ህይወታችንን ለማሻሻል የተሻለ ህይወት ለመኖር ራሳችንን ለማሸነፍ ለማደግ ትላንት ከነበርንበት ሁኔታ ዛሬ የተሻለ ነገር የተሻለ ለማድረግ ነገን ደሞ ከዛሬ የተሻለ ለማድረግ በእያንዳንዱ ቀን ውስጥ እምናደርጋት እያንዳንዷ እንቅስቃሴ ወይ ደሞ እያንዳንዷ ተግባር። በህይወታችን ውስጥ ትልቅ ተጽዕኖ አላት ብዬ አስባለሁ እና። ስለዚህ ጧታችንን በስራ ውለን ቀናችን በመስራ ውለን ማታ ደሞ ቡሃላ ብዙ ነገሮችን አደርጋለሁ። ለምሳሌ ብዙ ነገሮችን አደርጋለሁ ስል ለምሳሌ አሁን በግብርና ላይ ሁለቱም ጋ ግብርናም በጤናውም ዘርፍ ላይ ስለሆንኩኝ ግብርና ላይ ለምሳሌ ጥዋት እርሻም ሊሆን ይችላል አረምም ሊሆን ይችላል። ኩትኳቶም ሊሆን ይችላል እና ያው ግብርና ላይ እነኚህ ነገሮች ቋሚነት ነው እምንሰራቸው። እነኚህ ስራዎች ከሰራሁ በኋላ ጥዋት ወጥተን ቀኑን እንውላለን ማታ ስንገዛ ከስራ ቡሃላ ማታ እረፍት ማድረግ እሚባለው ነገር አለ ከዛ በፊት ያው ምግብ እማበስልበት ሁኔታ ይኖራል። ሰውነቴ እሚያድፍ እና እሚቆሽሽ ከሆነ ደግሞ ሻወር እወስዳለሁ ሰውቴን እታጠባለሁ ቀለል እንዲለኝ ወክ ላደርግ እችላለሁ እረፍት እያደረኩኝ ራሴን እያዝናናሁ ቀን የዋልኩበት ሁኔታ። ቀኔን እገመግማለሁ እመረምራለሁ ምን እያደረኩ ነበረ የዋልኩት? ምን እየሰራሁ ነበረ ውሎየ እንዴት ነበረ? አሪፍ ነበረ ወይ እሚለውን ነገር እያንዳንዷን ነገር። አቅም እገመግማለሁ ምንም ቢሆን አንድ ደቂቃም እማይሆን ነገር እንድትጠፋብኝ አልፈልግም። ምክንያቱም ዛሬ እንደ ቀልድ እሚያልፉ ደቂቃዎች እና ሰዓታቶች ነገ ምናልባት ዋጋ ሊያስከፍሉን ይችላሉ እሚል እሳቤ አለኝ እንደ አረዳዴ ማለት ነው። እና እያንዳንዱ ደቂቃ እያንዳንዱ ሰዓት አለመክንያ አልተሰጠንም ስለዚህ በምክንያት የተሰጠንን ሰዓት ደግሞ እኛ በአግባቡ መጠቀም ስላለብን ምሽቴንም በአግባቡ ነው እምጠቀመው። ከእስራየም ቡሃላ ያሉ እረፍት ሰአቶቼንም በአግባቡ ነው እምጠቀመው ያው ከዛ በኋላ ያው እንደወንደላጤ ምግብ ማብሰሌ ግድ ነው። እቤት ገብቼ ያው ምግቤን በአግባቡ እሰራለሁ። እሚያስፈልገኝ ውስጤ የፈለገውን ምግብ ለመስራት እሞክራለሁ ከዛ በኋላ ሻይ ማፍላት ካለብኝ አፈላና እሱን እጠጣለሁኝ። ከዛ ራሴን ዘና አድርጌ ራሴን እረፍት እሚያስፈልገኝ ከሆነ እረፍት አደርጋለሁ። አንዳንድ እማነባቸው መጽሐፎች ካሉ ደሞ የእማነብበት ሁኔታ አለ ያው ግዴታ ራስን ማሳደግ የግድ ነው ስላልኩ ቅድም። ዛሬ ነገ ነው የተሻለ ለማድረግ ግድ ምሽቴ ላይም አንዳንድ ነገሮችን ተጽዕኖዎች መፍጠር አለብኝ ራሴ ላይ። ያው ሻወር ወስጄ ምግቤን ሰርቼ መግቤን ከመላው ሻየን ከጠጣሁ ቡሃላ ያው ምንድን ነው እምሰራው? እማነበበት ሁኔታ ያው ተማሪም ጎን ለጎን ትምህርትም ስላለኝ አነባለሁ ማለት ነው። ትምህርቴን በአግባቡ እየተማርኩ ስለሆነ አነባለሁ አንዳንድ ነገሮችን። የራስን ማሳደግ መጽሐፎችን አነባለሁ ስለ ኢኮኖሚ እሚያወሩ መጽሐፎችንም አነባለሁ። ምክንያቱም የግድ እነኚህ ነገሮች ከህይወታችን ጋር አብሮ ተያይዘው እሚሄዱ ነገሮች ስለሆኑ። በደንብ ነው ነገሮችን አስተውዬ እማነበው ማለት ነው። እና ያው ከዛ በዘለለ እረፍት ነው እረፍት ደግሞ በተቻለ አቅም ጸሎት አድርጌ እምችልበት ሁኔታ ላይ ጸሎት ማድረግ እምችልበት ሁኔታ ላይ ከሆንኩኝ። እሱን እንትን ብዬ ያው እተኛለሁ ምናልባት አንዳንዴ ዝም ብዬ እምተኛበት ሁኔታ ይኖራል። ድካምም አንፃር አንዳንዴ እነኚህ ነገሮች ይኖራሉ እና ያው እረፍት ደግሞ ለሰው ልጅ በጣም አስፈላጊ ነገር ነው። ከስራ በኋላ የግድ እረፍት ማድረግ ያለበት የሰው ልጅ በአዲስ ሞራል ለነገ ስራ እንዲዘጋጅ። እነ ነገ አዲስ እቅዶች እንዲኖሩት አይምሮ እረፍት ማድረግ አለበት። አካሉም የዛለ በስራ የዛለ ሰውነቱን በሚመች መኝታ ላይ ሊሆን ይችላል የሚመች ሁኔታ ላይ ሊሆን ይችላል ማሳረፍ አለበት። እና በደንብ ሰውነቴ እረፍት እንዲወስድ አደርጋለሁ በበቂ ሁኔታ እረፍት አደርጋለሁኝ። ነገር ማንሳት እፈልጋለሁ። ያው እንደማንኛውም ሰው ማታ ያው ቀን ስሰራ የነበርኩበትን ታይሜን ተኝቼ እንግዲህ ድካሜን ስለፋይ ያወልኩበትን ነገሮች። አይምሮዬም ለነገ ስራ ዝግጁ እንዲሆን እረፍት አደርጋለሁኝ ማለት ነው። በቂ እረፍት ማድረግ የግድ ነው። ለነገም ስራዬ ለነገም ሙሉዬ ዛሬ በቂ እረፍት ማድረግ አለብኝና ስለዚህ እረፍት አደርጋለሁ ማለት ነው። ከስራ በኋላ ማታ ላይ እነኚህ ነገሮች በቋሚነት እማደረጋቸው ነገሮች ናቸው። እና ለአጠቃላይ የማታ ውሎዬ ይሄን ይመስላል። እና በዚሁ

እሺ አሁንም በሌላ ሀሳብ ተመልሰናል። ምንድነው? ቀርካሃ በአካባቢ ያድጋል የሚል ሀሳብ ተነስቷል። መልሱን ያው እመልሳለሁ በሂደት መልሰው ይሆናል። ግን ምንድነው ቀርካ ምንድነው የሚለውን ነገር። ማንሳት እፈልጋለሁ ስለ ቀርካስ ስናነሳ። በተለያዩ የአለማችን ክፍሎች ይኖራል ቀርካሃ። በብዙ የአለማችን ሀገራት ይኖራል እና ኢትዮጵያም በአንዳንድ ቦታዎች ላይ ይኖራል። ምናልባት በአካባቢዬ ቀርካሃ ብዙ የለም ማለት ይቻላል። ግን ያው ቀርቃሃ ብዙ ጥቅሞች እንዳሉት እናውቃለን እነ ቤት መስሪያ ያገለግላል። የተለያዩ እንዲሁም የተለያዩ ለምሳሌ ወደ ገጠሩ አካባቢ ለምሳሌ ብንመጣ። ምንድነው አረቂ የሚያወጡበት እንትን የሚባል አለ። መሳቢያ የሚባል አለና የሚሰራው ከቀርካሃ ነው። የቀርካሃ ደግሞ በረጅም እንትን ይባልና አፉ ላይ ይታሰርና በረጅም ሁኔታ አረቄው በዛ ውስጥ ነው የሚተላለፈው። እና ይሄ ባህላዊ መጠጥ ነው አረቄ የምንለው ማለት ነው። እና በዛ ነገር ላይ በአካባቢዬ ባያድግም ለተለያዩ አገልግሎቶች እንደሚውል አውቃለሁ። እና አንዳንዴ ደግሞ ቤትም የሚሰራበት ሁኔታ አለ። ቀርካሃ የቤት ጣራ የገጠር ላይ ምናልባት ጎጆ ቤቶች ይኖራሉ። አንዳንድ አንዳንድ ደግሞ በረንዳቸው ቤቶቹ የሚሰሩበት ሁኔታ አለ። በቀርካ የሚሰሩበት ሁኔታ አለ። ተሰንጥቆ ይከፋፈልና በሚያምር ሁኔታ የሚሰራበት ሁኔታ አለ። እንዲሁም ደግሞ ቀለም የሚቀባበት ሁኔታ አለ ቀርካሃው ቀለም ይቀባና በሚያምር በሚያምር ሁኔታ ይሰራል። እና አንዱ የቀርካሃ ጥቅሞች ናቸው። ምናልባት በአካባቢያችን ባይኖርም ግን ከሌላ ቦታ እየመጣ አንዳንድ ነገሮችን እንጠቀምበታለን። ያው ሁሉም ነገር በአካባቢያችን ኖሮ ሳይሆን ባይኖርም ግን ጠቃሚ ነው ተብሎ ከታሰበ በተለያየ መንገድ ወደ አካባቢዎች እንዲመጣ ይደረግና ለተለያየ አጋልግሎት እንጠቀምበታለን። አንዳንዴ ደግሞ ምናልባት ከከተማ ላይ ያው ሲምንቶ የሚባል ነገር አለ። እና አሸዋ የሚባል ነገር አለ። ቤት ለመስራት ለምሳሌ በሱ ይሰራል። ጭቃ ይመረግና በእሱ በላዩ ላይ ይመረጋል። እና ወደ ገጠሩ ደግሞ ቀርካሃ ካለን እሱ እንትን ይባላል። እሱ ስምንቶ እና አሸዋ ገጠር ላይ ስለማይኖር በዛ ግድግዳው ዝናብ እንዳያረግፈው ማለት ነው። ጭቃውን ዝናብ ዘንቦ እላዩ ላይ እንዳያረግፈው ቀርቃም መጠቀም በሚገባ ይሸፈናል ማለት ነው። ግድግዳውና በቀላሉ ያ ነገር ደግሞ ቤቱን እንዳይፈርስ ይከላከላሉ ማለት ነው። እና ቤቱም ደግሞ ውበትም ይሰጠዋል ጨቃ ቤት ከሚሆን ያ ቀርካሃ እላዩ ላይ ሲሆን በጣም የሚያምር አይነት ነገር ይፈጥራል ማለት ነው። እና በብዙ ነገሮች ይጠቅመናል። አንዳንዴ ደግሞ ጣራ የሚሰራበት ሁኔታ አለ። ማገር የሚባል ነገር አለ። ጣራውን እንትን የሚባልበት ክብ የሚሰራበት የገጠር ሳር ቤት የሚሰራበት ሰዓት ላዩ ላይ ተሰንጥቆ እንትን የሚባልበት ሁኔታ አለ። በአንዳንድ ቦታ ላይ ደግሞ ምናልባት ቀፎ የሚሰራበት ነገር ቀፎ ማለት ምንድነው? ንቦች ማር የሚሰሩበት የንብ መኖሪያ የምንለው ማለት ነው። እና እሱም የሚሰራባችሁ አካባቢዎች እንዳሉ አይቻለሁ መረጃውም አለኝ። እና ምንድነው? የቀረካሃ ጥቅሙ ቀጥታ ይሰነጠቅና በሚገባ እንትን ተብሎ ይደረደራል ከተደረደረ በኋላ በሚል እንትን ይባልና ይገናኝና የሚታሰርበት ሁኔታ አለ። ከዛ በኋላ ምርጥ ቀፎ ይሆነዋል ማለት ነው። ያ ቀፎ ደግሞ ያው ማር የሚባለውን ነገር የንቦች ምርትን በአግባቡ እንድናገኝ ይጠቅመናል። የሚለውን ነገር ይጠቅማል። እና ለብዙ ነገር ይጠቅማል የሚለውን ነገር ማንሳት እፈልጋለሁ። አንዳንዴም ደግሞ አንዳንድ ቤቶች ውበት እንዲኖራቸው ቀለም ምናምን ይቀባል እንትን ይባልና የሰራበትና በቀርካሃ ከዛ ቀለም ይቀባል በሚያማምሩ ቀለሞች ይቀባል ከዛ ያ ነገር ደግሞ በጣም ውብና ለሰዎች ሳቢ እንዲሁም ደግሞ ማራኪ ለውበት ላይነግቡ እንዲሆን የሚያደርግበት ሁኔታ አለ። እና ቤትም ለመስራት ያገለግላል። አንዳንዴ ደግሞ ምናልባት አሁን ዘንቢል የሚባል ነገር መጣ እንጂ በሆነ ሰዓት ላይ እንትን የሚባል አለ ቅርጫት ቅርጫት የሚባለው በአንዳንዴ በዛ የሚሰራበት ሁኔታ አለ። ገጠር አካባቢ ላይ በጣም ቋሚ ነው። ቀርካ በዛ እንጠቀምና የሚሰራበት ሁኔታ አለና። ከዚህ አንፃርም በጣም ጠቃሚ ነው የሚለውን ነገር ማንሳት እፈልጋለሁ። ያው በአካባቢያችን ባይኖርም ከተለያየ ቦታ ላይ በማምጣት እንጠቀምበታለን ለተለያየ ግልጋሎቶች ይውላል። ለተለያየ ጥቅም እንጠቀምበታለን የሚለውን ነገር ማንሳት እፈልጋለሁ። የተለያዩ የአለም ሀገራቶችም ደግሞ ይጠቀሙበት የተለያየ እንደ ባህላቸው እንደ አመለካከታቸው ያው ልማድ እንደ ልምዳቸው የሚጠቀሙበት ሁኔታ አለ። የሚለውን ነገር ማንሳት እፈልጋለሁ እንደ አጠቃላይ ለቀርካሃ ያለኝ አመለካከት ወይም ደግሞ አካባቢዬ

በአዲስ ርዕስ ተመልሰናል በአዲስ ርዕስ ደግሞ ስንመለስ ምንድነው? ርዕሳችን እንደገና ጥቅም ላይ ማዋል ታደርጋለህ የሚል ነገር ነው ርዕሳችን ላይ የሚታየው ምንድነው? ሀሳብ ለማብራራት አንድ እቃ አለ። ያን እቃ ለምሳሌ አንድ እቃ አለን እንበልና ለምሳሌ ሞፈር እናንሳ ሞፈር የሚባል ማረሻ የሚባል አለ ይሄ ማረሻ ምንድነው? ቀጥታ መሬቱን እያረሰ እየሰነጠቀ ወደ መሬት እየገባ የሚያርስልን እቃ ነውና። ይሄ እቃ ምንድነው? መሬቱን እያረሰልን ነው። ስለዚህ ይሄ እቃ ከአመት ዘንድሮ ሲታረስበት ሁለት አመት ሶስት አመት እያለ ሲሄድ እያለቀ ይሄዳል። እና ይሄን እቃ እንደገና ጥቅም ላይ ማዋል እያለቀ ስለሚሄድ አማራጭ ስለማይኖር ያን እቃ ወደ ሌላ አይነት እቃ እንደገና ጥቅም ላይ እንዲውል እናደርገዋለን ለምሳሌ ዶማ መሰራት ይችላል። ይቀጠቀጥና ብረት ስለሆነ ዶማ መስራት እንችላለን ያንን ነገር ደግሞ በዛ መንገድ በማድረግ የተሻለ ዶማ ሰርተንበት ጥቅም ላይ እንዲውል እናደርገዋለን። እንዲሁም ደግሞ አንዳንድ ነገሮች አሉ መጀመሪያ ተጠቅመንባቸው። ከሆነ በኋላ እንደገና ጥቅም ላይ የሚውሉ ነገሮች አሉ ለምሳሌ አሁን በተለይ የመጣው ነገር ምንድነው? በየአካባቢያችን በጣም የፕላስቲክ ምርቶች ይኖራሉ እነኚህ የወዳደቁ ከጃኒካ ቶታል ሃይላንድ የምንላቸው ነገሮች ይኖራሉ እና እንዲሁም ደግሞ የተሰባበሩ ሮቶዎች ይኖራሉ። እንዲሁም ደግሞ አንዳንድ ጥቅም ላይ የማይውሉ የፕላስቲክ ውጤቶች ይኖራሉ እነኚህ ነገሮች ምንድነው? ለኛ ምንጠቀምባቸው ናቸው ግን ተጠቅመንባቸው ጊዜ ገደብ ያልቅና እንደገና ጥቅም ላይ ለማዋል ሲባል ወደ ፋብሪካ ምርት ሊገቡ ይችላሉ። እኛ ደግሞ ምን እናደርጋለን እንሸጣቸዋለን ይሸጣሉ እንደገና ደግሞ ሌላ ጥቅም ላይ ይውላሉ ማለት ነው። እና ምንድነው ሁለቴ የምንጠቀምበት ሁኔታ አለ ማለት ነው። አንድ ነገር ተጠቅመን መጣል ብቻ ሳይሆን እንደገና ጥቅም ላይ የምናውልባቸው ሁኔታዎች እንፈጥራለን ማለት ነው። እና አንዳንዴ ደግሞ ያው በተለያየ መንገድ አንዳንድ ነገሮችን ድጋሚ የምንጠቀምባቸው ነገሮች አሉ ለምሳሌ አንዳንድ ህክምና ተቋማት ላይ የምናያቸው ነገሮች አሉ የሚሰሩ ስራዎች አሉ። እና ምንድነው እቃዎች ይኖራሉ የምንጠቀምባቸው ፎርሴሶች ኒድሎች ኒድል እንኳን ሪዩዝ አንጠቀምም። ድጋሚ ግን አንዳንድ ፎርሴፕሶች አንዳንድ እንትኖች ፕላስቲክ ማቴሪያሎች አሉ አንዳንዴ የምንጠቀምባቸው እነ ሰክሽን ማሽኖች ይኖራሉ ምናምን ነገሮች። ድጋሚ ልንጠቀምባቸው የምንችላቸው ኦፖርቹኒቲ ለምሳሌ ድጋሚ አንጠቀምም እንጠቀምባቸዋለን ግን አይጣሉም እነኚህ ነገሮች ምንድነው የምናደርጋቸው? ቀጥታ ኒድል ኒድል ሆልደር አለ ቲሹ ፎርሴፕስ የምንላቸው ማቴሪያሎች አሉ ህክምና እቃዎች አሉ እነኚህ ህክምና ላይ የምንሰራባቸው ማለት ነው። እነኚህ እቃዎች ምንድነው? ውድ ናቸው። ከውድነታቸው በተጨማሪ ደግሞ አንዴ ተጠቅመን የምንጥላቸው ነገሮች አሉ። ለምሳሌ መርፌን ብንወስድ አንዴ ተጠቅመን እንጥለዋለን ነገር ግን እነኚህ እቃዋች ግን አንዴ ተጠቅመን አንጥላቸውም። በሚገባ እንጠቀማቸዋለን ከዛ በኋላ ራሱን የቻለ ስርዓት አለው። በሳሙና በውሃ አድርገን አጥበን ከዛ ወደ በረኪና ከተን ከዛ አለቅልቀን ከዛ ጠምጥም አድርገን በጨርቅ ምናምን አሽገን ከዛ በኋላ ነው ወደ አውቶፕሌቭ የሚባል ማሽን ውስጥ በማስገባት እነኛን እቃዎች በድጋሚ እንጠቀማቸዋለን ማለት ነው። ድጋሚ ሁለተኛ ጥቅም እንዲውሉልን እንጠቀምባቸዋለን ያንን ነገር አንደኛ መግዛት ብንጥለው መግዛት የማንችልበት ሁኔታ አለ። ሁሌ መግዛት አይቻልም። የሚቻሉም አይደሉም እና ደግሞ እቃዎቹም አንዴ ለመጠቀም ብቻ አይደለም የተገዙት ከአንዴ ሁለቴ ሶስቴ ልንጠቀምባቸው በስነ ስርዓት በአግባቡ ይዘን ልንጠቀምባቸው የሚገቡ እቃዎች ከመሆናቸው አንፃር ማለት ነው። እና እነኚህን እቃዎች በአግባቡ በመያዝ በአግባቡ ጥቅም ላይ ድጋሚ እናውላቸዋለን እንደገና ጥቅም ላይ እናውላለን ማለት ነውና። የተገኘውን ሁሉ እቃ አንጥልም የሚለውን ነገር ማንሳት እፈልጋለሁ። እና ይሄን ይመስላል። ስለዚህ ስለ ጥቅም ላይ መዋል እንደገና ጥቅም ላይ ማዋል የሚለውን ነገር ከእቃ አንፃር በዚህ መልኩ ተረድቼዋለሁ የሚለውን ነገር ማንሳት እፈልጋለሁ። ሁሉንም እቃ ደግሞ መጣል ሳይሆን ድጋሚ እየተጠቀምንባቸው የምንፈልገውን ያህል የምንፈልገውን ውጤት እንዲያመጡልን ማድረግ እንችላለን። ሁሉንም እቃ ደግሞ እንትን ማለት አለብን ሰዎች እንኳን እንትን እንዳይሉ። ግጭት እንኳን ቢኖር እንደገና ጥቅም ላይ የምንጠቀምባቸው ሁኔታ ይኖራል። ምክንያቱም እነሱም ጠቃሚ ይሆናሉ እኛም ጠቃሚ እንሆንና ያንን ነገር ውጤታማ ለመሆን ስንል ያንን ነገር የግድ እንደገና የምንጠቀምበት ሁኔታ አለ አንዴ ተጠቅመን የማንጥልበት ሁኔታ ይኖራል ማለት ነው። አጠቃላይ ይሄን ይመስላል። የዛሬው

አዲስ ሀሳብ ተመልሰናል የምትወደው መጠጥ ምንድነው? ይላል ርዕሳችን አሪፍ ርዕስ ነው የምትወደው መጠጥ ያው መጠጥ ምንድነው ምንም ነገር ሊሆን ይችላል በአፋችን ልንጠጣ የምንችለው ማንኛውም ነገር ሊሆን ይችላል እውነት ሊሆን ይችላል አንዳንድ ሜሪንዳ ስፕራይት የምንላቸው ቢራ ሊሆን ይችላል እና ብዙ ነገሮች አሉ ያው ከወተት ከእንስሳት ተዋጽኦ ካነሳን ደግሞ እርጎ ወተት አሬራ የሚባሉ ነገሮች አሉ እና አንዳንድ የምንጠጣቸው መጠጦች ይኖራሉ ማለት ነው እና ምናልባት እኔ የምወደው መጠጥ ውሃ ነው መጠጥ ካልን የሚጠጣ ነገር ስትሆን ነው ድረስ ውሃ በጣም እንትን ይለኛል ደስ ይለኛል የምወደው ነው ምክንያቱም ሌሎቹ ምናልባት የተለያየ አይነት ነጥረ ነገር ነው የሚቀመሙትም እንትን የሚሉት እና ውሃ ግን በቀላሉ በተፈጥሮ ሊገኝ የሚችልና በተፈጥሮ የተፈጥሮ ነገር ነው ብዬ ስለማስብ በውስጡም ደግሞ ምንም አይነት ነገር አይኖርም ኬሚካልም አይኖረውም ብዬ ስለማስብ ውሃም ውሃ ላይ ውሃም ከመጠጦች ውስጥ ካነሳን ውሃ ደስ ይለኛል እና ምናልባት ደግሞ እንደ ሰው ሁኔታ ስለሚለያይ አንዳንዶች እጅን የሚወዱበት ሁኔታ አለ ለምሳሌ አሁን አንዳንድ የገጠር ከተሞች ላይ ብናነሳ እንደ ኢትዮጵያ ብዙ አይነት ጠጅ የሚባል መጠጥ አለ ብርዝ የሚባል አለ አረቂ የሚባል መጠጥ አለ ጠላ የሚባል እነኚህ ነገሮች ብዙ ነገሮቹ በፋብሪካ አይደለም የሚመረቱት አንድ ራሳቸውን የሚያስፈልጋቸውን ምርት አለ የሚፈልጉት ጥሬ እቃ አለ እነኛን ጥሬ እቃዎች የሚያስፈልጋቸው ነገሮች እንትን በማለት እነኚህ መጠጦች ይሰራሉ ለምሳሌ ጠጅ ብናነሳ ማር ተጠቅሞ የሚሰራበት ሁኔታ አለ ማር ውሃ ተጠቅሞ የሚሰራበት ሁኔታ አለ ብርዝም እንደዛው ከማር የሚሰራበት ሁኔታ አለ አረቄ ብናነሳ ከተለያየ እውነት የህል ተዋጾዎች ተሰርቶ ነውና ጠላም እንደዚሁ የተለያየ አይነት ከገብስ ከስንዴ ከጤፍ የተለያየ አይነት ተቀላቅሎ ተሰርቶ ነው እነኚህ መጠጦች የሚፈጠሩት እና ያው ቢራንም ብናነሳ እንደዛው ነው እስኪም እንደዛው አሉና ብዙ አይነት መጠጦች አሉ እንደመጠጥ ካነሳነው ከመጠጦች ውስጥ ከተመደበ ውሃ በጣም ለኔ ይለያል የሚለይ ነገር ነው ጠቃሚ ነው ብዬ አስባለሁ ግን እንደ ሰው ስለሚለያይ ምናልባት አንዳንዶች የሚወዱት ነገር ይይለያያል ለምሳሌ ኪኒቶ የሚባል መጠጥ አለ አንዳንዶቹ ኪኒቶ ሊወድ ይችላል እንደ አካባቢያዊ ሳወራ ማለት ነው አንዳንዶቹ ደግሞ ቢራ ሊወድ ይችላል አንዳንዶቹ አረቄ ጠላ የሚወድ ይኖራል እና እኔ ባህላዊ መጠጦች ናቸው እንደ አካባቢያችን ማለት ነው እንደ አለም እንደ አለም ደረጃ ለምሳሌ ሳይሆን እንደ ኢትዮጵያ ስናነሳ የተለያየ ነው ውስኪዎች አሉ ቢራዎች አሉ ለስላሳዎች አሉ አንዳንድ ሰው ሚሪንዳ ሊፈልጊ ሰው አንዳንድ ሰው ስፕራይት አንዳንድ ሰው ፔፕሲ ሊሆን ይችላል አንዳንድ ሰው ደግሞ በቃ ጉደር የሚባሉ መጠጦች አሉ አንዳንድ ቢራዎች ሊሆኑ ይችላሉ ይሄ ነው በጣም ሰወች የሚጠጧቸው መጠጦች አሉ እና መጠጦች የሰውነታችን ጤና ከመጠበቅ አንፃርም ትልቅ ጠቀሜታ አላቸው የሚለውን ነገር ማንሳት ፈልጊያለሁ ትልቅ ያልሆነም ጠቀሜታ ጉዳት የሚኖራቸው ይችላል በአግባቡ ካልጠቀምንባቸው ጥቅማቸው ጉዳታቸው የሚያመዝንበት ሁኔታ አለ ብዬ አስባለሁ ምክንያቱም አንዳንዱ መጠጦች ጠጥተናቸው የሚያሰክሩ ራሳችንን የሚያስቱ ጨጓራችንን ጉበታችንን የሚጎዱ ነገሮች መጠጦች አሉ በተፈጥሯቸው ማለት ነው እነኚህ መጠጦች በጣም አላስፈላጊና ሰው እኛን ሊጎዱ የሚችሉ እኛን አደጋ ሊጥሉ የሚችሉ ናቸውና እነኚህ መጠጦች በአግባቡና በልኩ መጠቀም አለብን የሚለውን ነገር በሰፊው ማንሳት እፈልጋለሁና እነኚህ መጠጦች በአግባቡ እንጠቀማቸው ውጤታማ እንሆናለን ራሳችንንም ጤናችንንም እንጠብቃለን የሚለውን ነገር ትኩረት ማንሳት እፈልጋለሁ እና በተቻለን አቅም አልኮል የሚባሉ መጠጦች አሉ ከአልኮል ነፃ የሆኑ መጠጦች አሉ አልኮል የሚባሉ ወይ እሱ ትንሽ እንደ ሰው ፍላጎት ቢለያይም አልኮሎች ጤናችን የወዳተ ሁኔታ አላቸው ግን የተመተነ መሆን አለበት የምንጠጣቸው መጠጦች የተመጠኑ ቢሆኑና ለጤናችን ተስማሚ የሆኑ እኛም ደግሞ በልኩ የምንጠጣበት ሁኔታ ቢኖር መልካም ነው ጠጥተን ሰዎችን የምንጎዳ ከሆነ ጠጥተን ሰዎችን የምንረብሽ አይነት ከሆነ ያ መጠጥ ጥሩ ጎኑ ይቀርና ጥሩ ያልሆነ ጎኑ በሰፊ ሁኔታ የሚታይ ስለሚሆን መጠጦችን በአግባቡ መጠቀም እንዳለብን ይሰማኛልና ያው ብዙ ጊዜ እነኚህን ነገሮች ከግምት በማስገባት ጤናችንን በጠበቀ ሁኔታ መጠጥ መጠጣት መቻል አለብን የምወደው መጠጥ ከለስላሳ ምናምን ከተባለ ደግሞ ያው ማንኛውንም መጠጥ እጠጣለሁኝ ያው ባያስደስተኝም እጠጣለሁ ግን ለስለስ ያሉ ለስላሳዎችን ብንጠቀም አልጠላም ውሃ ደግሞ ለኔ የመጀመሪያ ደረጃ የምወደው መጠጥ

ማንቂያ ሰዓት እጠቀማለህ የሚለው ቀጣይ ርዕሴ ነው። ያው ማንቂያ ሰዓት ማንቂያ ሰዓት። አንዳንዴ የምጠቀምበት ሁኔታ አለ፤ አልጠቀምበትም። ሁኔታ አለ እና እንደ ሁኔታው። እጠቀመዋለሁ፣ የማልጠቀምበትም ሁኔታ ይኖራል፤ እና አንዳንዴ ጉዞ መሄድ ይኖርብኝ እና ሌሊት ላይ መነሳት የግድ የምልበት ሁኔታ ካለ ይግድ ማንቂያ ሰዓት እጠቀማለሁኝ ሌሊት ላይ እንዲቀሰቅሰኝ። የድምጽ አላርሞችን እሞላለሁ ማንቂያ ደውሎችን ሞልቼ ነው የምተኛው ማለት ነው። ምክንያቱም በጠዋት የምሄድበት ቦታ እንዳይረፍደብኝ የምፈልገውን ጉዳይ በአግባቡ ለመፈጸም። ከአንድ ቦታ ወደ ሌላ ቦታ ደግሞ እንዲመቸኝ። በቂ ታይም እንዲኖረኝ በ በጊዜ መድረስ ያለብኝ ቦታ ላይ እንድደርስ ግድ ማንቂያ ደውል መጠቀም ካለብኝ ይጠቀማሉ። አንዳንዴ ግን በራሴ ነው፤ አብዛኛውን ጊዜ በራሴ ነው የምንቀሳቀሰው። ማንቂያ ሰዓት ብዙ አልጠቀምም፤ ምናልባት ቅድም ያነሳኋቸው የጉዞ፣ የስራ ሁኔታ ከሌለ በስተቀር የማንቂያ ደውል ብዙ ጊዜ አልጠቀምም የሚለውን ነገር ማንሳት እፈልጋለሁ። እና መጠቀም ካለብኝም ደግሞ የምትጠቀመው አንዳንዴ እንደአስፈላጊነቱ በተለያየ ሲቹዌሽን እጠቀማ በተለያየ ሁኔታ ልጠቀም እችላለሁ። ነገር ግን አብዛኛው ጊዜ አልጠቀምበ የማልጠቀምበትም ሁኔታም ይኖራል ያው በራሴ ስለምነቃ ማንቂያ አያስፈልገኝም ብዬ ነው የማስበው። ዝም ብዬ እተኛለሁ ሰዓት የምፈልገውን ያህል ሰዓት ከተኛሁ በኋላ። በምፈልገው ጊዜ ደግሞ ባንናለው መስራት ያለብኝን ሰዓት በዛ ሰዓት እሰራለሁ። ምንም አይነት ማንቂያ የሚባል ነገር ሰዓት አልጠቀምም ማለት መንቀሳት አልጠቀምም ማለት ነው። እና እንደሁኔታው ይለያያል የሚለውን ነገር መያዝ አስረግጥ እፈልጋለሁ። ጥሩ ነገሩ ማንቂያ ሰዓት ማለት አንዳንድ ሁኔታዎች ይኖራሉ ግዴታ የሆነ ነገር ማድረግ ፈልገን ያንን ነገር በዚህ ሰዓት አደርገዋለሁ ብለን ካቀድን ያ ሰዓት ላይ ያማንቂያ ነገር ካለ ግድ ያን ነገር ለማድረግ። ቁርጠኝነት ይፈልጋል ስለዚህ ያ ነገር ደግሞ እንደዚህ አደርጋለሁ ብለን ከሞላን ያን ነገር አናልፈውም በፍጹም። ያን ነገር ለማድረግ እንሞክራለን ባለን ታይም ማለት ነው ባለን ሰዓት። ስለዚህ ማንቂያ ሰዓት በጣም አስፈላጊ ነው እንደ አስፈላጊነቱ አንዳንዴ ደግሞ ማንቂያ ሰዓትም ኖሮን ላንጠቀም የምንፈልግ ቢያስብነውን ነገር ላናሳካው ደግሞ ላናደርግ እንችላለን። ምክንያቱም ምንድነው? እንለዋለን ያንን ነገር ማለት ነው። ማንቂያ ሰአቱን መንቃት የምንፈልግበት ሁኔታ ይኖራል ግን ያ ነገር እንትን ነው ብለን ስለማናስብ ያነቃል ብለን ስለማናስብ አንቅቶንም ማን ነገር ተግባር የማናደርግበት ከሆነ ማንቂያ ሰዓት ጥቅሙ ብዙ አይታየኝም። እና አንዳንዴ እነኚህን ነገሮች ግን እንደዛ ማስገባት አለብን እና አንዳንዴ ለምሳሌ እናነባለን ብለን። ማንቂያ ሰዓትን እንሞላለን ዘጠኝ ሰዓት ከሌሊቱ ዘጠኝ ሰዓት አስር ሰዓት ስምንት ሰዓትን እንሞላና። ከዛ ማንቂያ ሰዓቱ እንትን ይላል ይጮሃል ያ ነገር ያኔ ደግሞ ምንም እኛ ትርጉም ካልሰጠነው ለዛ ነገር ወይ ደግሞ ምላሽ ካልሰጠነው ምንም ጥቅም የለውም። ማለት ማንቂያ ሰዓት መጠቀማችን ነው ያው ያን ማንቂያ ሰዓት ደግሞ በደምብ የምንጠቀም በኩል ደግሞ ወዛ ሰዓት ይቀሰቅሰናል ያ የምፈልገውን ተግባር ወይም ደግሞ ስራ ማከናወን ከቻልን ውጤታማ የማንሆንበት ምንም አይነት ምክንያት አይኖርም እና የተሻለ ነገር መፍጠር እንችላለን የሚለውን ነገር ማንሳት እፈልጋለሁ። አንዳንዴ ደግሞ ከማንቂያ ሰዓት በዘለለ በራሳችን እንትን ሆነን ቁርጠኛ ሆነን በራሳችን ማድረግ ያለብን በራሳችን ተነሳሽነት ማድረግ ስንችል የተሻለ ነገር ማድረግ እንችላለን የሚለውን ነገር ደግሞ ሰፊውን ማንሳት እፈልጋለሁ። ግድ ሁሌ ማነቃቅ ማንቂያ ሰዓት የሚባል ነገር ሊያስፈልገን አይገባም እኛ ሰዎች ነን። ሮቦት አይደለንም። ስለዚህ ራሳችን የምናዘው ራሳችን የራሳችንን እስከ ሆነ ድረስ በዛ ህሊናቸውን በመጠቀም ደግሞ ጥሩ ጥሩ ነገሮችን ማድረግ እንችላለን። እና ስለዚህ ማንቀሳሳ አስፈልገን ነቃ ማለት የተሻለ ነው የሚለውን ነገር ትኩረት ማድረግ እፈልጋለሁ። እና ያው እንደሁኔታው እንደአስፈላጊነቱ ማቅሳትም ልጠቅመሽ የምጠቅ የምንጠቀምበት ሁኔታ ይኖራል። የማልጠቀምበትም ሁኔታ ይኖራል የሚለውን ድምዳሜ መስጠት እፈልጋለሁ። በተቻለ አቅም አስፈላጊ ሆኖ ሳገኝ እጠቀምበታለሁ። አይ በራሴ ይሄን ነገር አለማንቂያ ሰዓት እጠቀማለሁኝ ብዬ ካሰብኩኝ በራሴ ነገሮችን አመቻችቼ በራሴ ስነልቦና አቅጬ የምንቀሳቀስበት ሁኔታ ይኖራል። እና እንዳየ አስፈላጊነቱ ሁለቱም ጥሩ ነገሮች ይኖሩታል እንደዛውም ደግሞ ማንቂያ ሰዓት ብቻ ኖሮም ወደ ተግባር የማንገባ ከሆነ ምንም አይነት ትርጉም አልባ ወይም ደግሞ ውጤት አልባ ነው የሚሆነው ተግባራችን ማለት ነው። እንደ አጠቃላይ ግን አሪፍ አሪፍ ነገሮችን ያነሳው ይመስለኛል ስለማንቂያ ሰዓት ማለት ነው። ፐርሰናሊ እንደ ግለሰብም ብዙ ነገሮች መቀሰትን የምትጠቀምበት ሁኔታም አለ የማልጠቀምበት ሁኔታም አለ። እና በዚህ ርዕስ ላይ ይሄን የመሰለ ሀሳብ ነው ያለኝ እንደ አጠቃላይ ማለት ነው። እና ይሄን ይመስላል ማለት ነው

ቀጣይ ርዕሳችን ማደንዘዝ ትወዳለህ የሚለው ነገር ነው? እና ምንድነው ሀሳቡን አንዳንድ ሀሳቦችን አነሳለሁ። እንደ አጠቃላይ ማደንዘዝ የሚለውን ሀሳብ በጥሩም በመጥፎም ጎን የሚለውን ነገር ማንሳት እፈልጋለሁ። እና ምንድነው ማደንዘዝ? ያው በኔጌቲቭ በመጥፎ ጎን ውስጥ ስናነሳው አንዳንድ የተለያዩ አደንዛዥ እጾች ይኖራሉ አደንዛዥ መድኃኒቶች ይኖራሉ አደንዛዥ እንትኖች ይኖራሉ። እነ እጾች ይኖራሉ ኮኬይን ሄሮይን የምንላቸው እነኚህ ከባባድ የሆኑ ማለንዘዣ እንትኖች ይኖራሉ እና አደንዛዥ እጾች ይኖራሉ። እነዚህ አንዳንዴ ለጥሩ ነገር የምንጠቀምባቸው ለአንስቴዣ ማቴሪያል የምንጠቀማቸው እንችላለን ግን በመጥፎ ጎን ናቸው። ደግሞ በጣም በአለማችን ላይ በመጥፎ ጎን የሚነሱበት ሁኔታ አለ ለምሳሌ በቅርብ ጊዜ ሰማነው። ወደ ቻይና የሰማነው አደንዛዥ የተገኘ ሰው የሞት ፍርድ ነው የፈረድበት ሰምተናል እና ይሄ ምንድነው ማደንዘዝ ጥሩ አለመሆኑን በመጥፎ ጎኑ የምናነሳው ነገር ነው። እና ማደንዘዝ የሚለውን ነገር በጣም በጥሩ በመጥፎ ጎን የምናነሳባቸው ነገሮች ይኖራሉ። እንዲሁምግሞ በተላለቅ ከተሞች ላይ በትላልቅ የአለማችን ከተሞች ላይ ለዘረፋ ለሌብነት የምንጠቀምበት ሁኔታ ይኖራል። እነኚህ አደንዛዥ እጾችን ተጠቅመን ሰዎችን እናደነዝዝ እና ይደነዝዛሉ ከዛ በኋላ የሚያደርጉትን ነገር አያውቁም ምን እየተካሄደ የሚሆነውን እንደሆነ የሚረዱት ነገር የለም። እነሱ ራሳቸውን የሚደነዙበት ቤት አይፈጠራል ከዛ በኋላ ዘራፊውም ሊሆን ይችላል የይባውም ሊሆን ይችላል የሚፈልገውን ነገር በቀጥታ በቤታቸው በመግባት ወይ ያሉበት ንብረት የሚሉትን ነገር በሙሉ እዞ ከአካባቢው የሚሰወድበትና የሚጠፋበት ሰዎችም ህይወታቸውም የሚመሰቃቀልበት ቤተሰባቸውላ ያላቸው ነገር የሚያጡበት ሁኔታ የሚፈጠርበት ሁኔታ አለ። ከማደንዘዝ ጋር ተያይዞ ማለት ነው። እና ማደንዘዝ በጥሩም በመጥፎም ጎን ማንሳት እንችላለን። እና በመጥፎ ጎኑ እነኚህ ከሌብነት ከዘረፋ ጋር ተያይዞ ትልልቅ ወንጀሎች ለምሳሌ ከማደንዘዝ ጋር ተያይዞ ነው የፈጸሙት። እና ማደንዘዝ ትንሽ ከበድ ያለ ነገር አለው። እና ሰው ልጅ አደንዝዞ መጥፎውን ነገሮችን ማድረግ ጥሩም አይደለም አእምሮአዊም ስነልቦናዊም ኢኮኖሚያም በጣም ብዙ አነጭ ጫና ይኖረዋል። እና ይሄ በህገወጥ የሆኑ ስራዎችን በምንሰራበት ሰዓት ማለት ነው እና ማደንዘዝ በመጥፎ ጎኑ አልወደውም። በመጥፎ ጎን ከሆነ ምንም እጠቀማለሁ ብዬ አላስብም። ምክንያቱም የሰዎችን ለመጉዳት ሰዎችን ያላቸውን ንብረት ለመዝረፍ ለመስረቅ ሰዎችን ለመጉዳት እስከሆነ ድረስ ማደንዘዝ ጥሩ ነው የሚለውን ነገር አልፈልገውም እና ያን ነው ጥሩ ነው ብዬ አላስብም። ሰዎችን ለመጉዳት ከጠቀምንበት ምንም ነገር ሰዎችን መጉዳት አለብህ ብዬ አላስብም ሁሉም የሆነ ዋጋ ኖሮት ነው። ወደዚህ ምድር የመጣው እና እና በጥሩ ጎን እንድንጠቀመው መልካም ነው የሚለውን ነገር ማንሳት እፈልጋለሁ። እና በጥሩ ጎኑ ማለንዘዝን እወደዋለሁ በጥሩ ጎኑ ማለት ነው። ጥሩ ጎን የምንላቸው ምንድነው? ለምሳሌ በህክምና ላይ አንዳንድ ነገሮችን ማንሳት እንችላለን ህክምና ላይ አንድ ከባድ የሆነ የታመመ ሰውዬ ለምሳሌ አንይጉዝ እናት በኖርማል በምጥ መውለድ ላይ አትችል ትችላለች። ምጧ አይመጣና አንዳንዴ ምጡን መውለድ አትችልም ከአቅሟ በላይ ይሆንባታል ያንን ምጥ ደግሞ አምጣ መውለድ ካቃታት ሆዷ ውስጥ ልጁ ሊታፈን ይችላል ሊሞት ይችላል። እና እነኚህ ነገሮች እንዳለ ለመከላከል ማደንዘዝ አለብን ይቺን እናት በማደንዘዣ ወይም ደግሞ በአንስቴዥያ አንስቴዥያ ሜዲኬሽኖች መድኃኒቶች በማደንዘዝ እናትየዋን ቀዶ ጥገና በማድረግ ከልጇ በህይወት እናተርፋለን እናትየዋንም በህይወት እንድትተርፍ እናደርጋለን ማለት ነው። ሁለቱም ሳይጎዱ ጤናማ ወደሆነ ህይወት በጥቂት በማደንዘዝ እነኚህን የዚችን ህይወት እናት የዚችን ህይወት የዚችን እናት እና የህፃኑን ህይወት ማትረፍ የምንችልበት ሁኔታ በጥሩ ጎን ማደንዘዝን ማንሳት እንችላለን። ማደንዘዝ ከፍተኛ ሁኔታ ጥቅም አለው በጥሩ ጎኑ ማለት ነው። በሌላ ሁኔታ ደግሞ አንዳንዴ ማደንዘዝን የምወደው ነገር ምንድነው? አንዳንድ ሰዎች በተለያየ አደጋ በመኪና አደጋ ሊሆን ይችላል በስራ ቦታ ላይ የሚፈጠር አደጋ ሊሆን ይችላል እጃቸው ሊጎዳ ይችላል ሊሰበር ይችላል እግራቸው ሊሰበር ይችላል እና እነኚህ ስብራት ጋር ተያይዞ ከፍተኛ የሆነ ህመም ይኖራቸዋል። ለምሳሌ አጥንት ተሰበረ ስንል ብዙ እዛ አካባቢ ላይ ያሉ ነርቮች ይጎዳሉ የደምስሮች ይጎዳሉ እና እነዚህ ነገሮች እንዳለ ህመም ይኖራል በጣም በጣም አደገኛ የሆነ ህመም ይኖረዋል። ይሄንንም ደግሞ ለማስታገስ አንድና አንድ ማደንዘዝ አለብን። በዚህ ጊዜ እወደዋለሁ። አንዳንድ የህመም ማስታገሻ ምንያቶች አዛ አካባቢ አደንዛዥ ነገሮችን በመጠቀም ያንን አካባቢ እናክማለን ማለት ነው። ያ ማለን ስደው በጣም ጥሩ ነው ሰውየው ህመሙ ይታገስለታል። ሰውየውን ህመም አስታግሰን ስራችንን እንሰራ ነገር ግን እያመመው ብንሰራ በጣም አያስነካንም እዛ ቦታ ሲጀመር ማለት ነው። እና

ቀጣይ ርዕሳችን ደግሞ ታሪክ መንገድ ትወዳለህ ሚል ርዕስ ነው ያለኝ ታሪክ። ደስ ይላል ያለፈ ነገርን ለሰዎች በትረካ መልክ መንገር ደስ ሚል ነገር አለው። የኖርንበት ሚሆን ያልኖርንበት ምናውቀው ሚሆን ምናውቀው ነገር እና እውነታ የረገጠ ነገር ከሆነ ታሪኩ። መንገር ደስ ይላል እወዳለሁ ያስደስተኛል። ምንድነው? ታሪክ በራሱ ያለፉ ብዙ ነገሮች አሉ ታሪክ ምንላቸው ያ ተለያዩ ለምሳሌ በሀገራችን። አንዳንድ መንግስታቶች ያሳለፉት ታሪክ አለ ያሳለፉት ሂደት አለ። ያ የህይወታቸው ጦርነት የተፋለሙበት የወደቁበት የተነሱበት የተጎዱበት ያሸነፉበት የተሸነፉበት ከፍ ብለው የታዩበት ጀግና የተባሉበት ታሪክ አለ። እና መቼም ለሰነፍ ታሪክ ሰነፍ የሆነ ነገር ታሪክ አይጻፍም እና ለጀግኖች ነው ብዙ ጊዜ ታሪክ ሚኖረው። ያሸናፊዎች ነው ሁል ጊዜ ታሪክ ሚጻፈው ብዙ ጊዜ ማለት ነው። እና ታሪክ በጣም ሰፊ ነው። በሃይማኖታዊም ብናነሳ በማህበራዊም ብናነሳ ታሪክን በኢኮኖሚውም ስናነሳ ድሮ ጊዜ የነበረውን ታሪክ መንገር ደስ ይላል። እኮ ድሮ በእቃ ነበር ልውውጥ። ብዙ ነገሮች ጨው ይዘው ሄደው ኢትዮጵያ ለምሳሌ እነኛ ደግሞ ወርቅ የሚቀያየሩበት ነገር ነበረ በድሮ ጊዜ። አሁን ሄደን ሄደን የተለያዩ ክሪፕቶዎች ምንጠቀምበት ብር በደንብ የሚባለው ወረቀት ገንዘብ ወደመጣንበት ሁኔታ ድረስ። ብዙ ነገሮች አሉ እንደ አጠቃላይ ማለት ነው። እና እነኚህ አሁን ታሪክ ነው ደስ ይላል እኮ ስንሰማው ከድሮ ጀምሮ ደስ የሚል ነገር አለው ታሪካችን ነው። እንደዚህ እንደዚህ ነበር እኮ ድሮ አሁን እንደዚህ ነው ያለንበት ደረጃ። በጣም አለም እየተቀየረች ነው እያደገች ነው ሚለውን ነገር በሰፊው ማየት ምንችልበት ሁኔታ አለ ብዬ አስባለሁ። እና ለሰዎች ያለፈን ታሪክ መንገር በተለይ ጀግንነት ታሪኮች አሉ። ለምሳሌ እንደ ሀገር ኢትዮጵያን ስናነሳ በጣም ብዙ የታሪክ ጦርነቶች ነበሩ በእነኛ ጦርነቶች ውስጥ ያሸነፈች ናት። ከአድዋ ጦርነት ጀምሮ ስናነሳ በጣም ብዙ ነገሮችን ያሸነፍን ነን። እና ይሄ ታሪክ ለሰዎች መንገር ደግሞ ደስ ይላል። የአሸናፊነት ነገር አለው እንኳን በሀገር ደረጃ በግለሰብ ደረጃ የምናሳካቸው ስኬቶች ይኖራሉ። ትልቅ ሆነን ያለፈ ታሪካችን ለበታቾቻችን ስንነግር መንገር ደስ ይላልም ሚወደድ ነገር ነው ብዬ አስባለሁ። እና እነኛ ነገሮች ደግሞ ከታሪክ ብዙ ነገር እንማራለን አንዳንድ ሰዎች ካሳለፉት ታሪክ። ስህተት ሰርቶ ሊሆን ይችላል ወይ ጥሩ ነገር አድርገው ታሪካቸው ጥሩ በመጥፎ ሊነሳ ይችላል። እና ታሪክ ከታሪክ ብዙ ነገር መማር እንችላለን ብዬ አስባለሁ። ሰዎች ካሳለፉት አንዳንድ ሰው ከችግር ይማራል አንዳንድ ሰው ደግሞ ሰውዬ ላይ ከደረሰ ታሪክ በመነሳት ሚማርበት ሁኔታ አለ። እና ታሪክ ለሰዎች መንገር በጣም ሚያስደስተኝ ነገር ነው ብዬ አስባለሁ። ያው ማውቀው ነገር እስከሆነ ድረስ ማለት ነው። እና ብዙ ነገሮች ከብዙ ነገሮች አንፃር ታሪክ በራሱ ብዙ ራሱን የቻለ ርዕስ ያለው ራሱን የቻለ መምህራን ያሉት እና ራሱን የቻለ ትምህርት ነው። ሶ ታሪክ በጣም ደስ ሚል ነገር አለው የሚለውን ነገር ማንሳት እፈልጋለሁ። ኢትዮጵያም እንደ ሀገርም ያለፈችባቸው ብዙ ታሪኮች አሉ። በእኛ እድሜ እንኳን ከደረስን ብዙ ነገሮችን የማየት እድሎች ነበሩን። ብዙ ታሪኮችንም ሰምተናል ከ ብዙ ነገሮችን ተምረናል። ለምሳሌ በሆነ ሰዓት የተነሱ ብዙ እነ አጼ ቴዎድሮስ ሚኒሊክ የጣይቱ እነኚህ ነገሮች አሁን በታሪክ ውስጥ ለሰዎች ሲነገረን የመጣና እኛም አሁን ለቀጣይ ትውልድ የምናስተላልፋቸው ኢትዮጵያ ኩራቶች። የሀገራችን ሰንደቆች ናቸውና። እነኚህ ምንድነው? በጣም ለሀገራችን ታሪክ ናቸው። እንደ እንትንም ምናነሳቸው ናቸው እንደ ሞዴልም አድርገን የምናነሳቸው ናቸው። እንደዚህ እንደዚህ እኮ በዚህ አሳልፈው በጣም እንትናቸው ታዋቂነታቸው አለ በዛ ጋር ተይዞ እነዚህ ነገሮች አንስተን ለሰዎች ምንነግርበት ሁኔታ ይኖራል። እና ታሪክ በጣም አስፈላጊ ነገር ነው። ከትውልድ ትውልድ የሚተላለፍ ነገር ነው። ሀገራችን ከየት ወዴት እንደደረሰች የኛም ኢቭን ሌላ ይቅርና እኛ ህይወት እንኳን ታሪክ ነው ማለት እንችላለን። እስካሁን የመጣ የመጣው የመጣንበት መንገድ ወደፊት የምናስባቸው ነገሮች ከዛ የዛሬ አርባ አመት ሃያ ሰላሳ አመት ለቀጣይ ትውልድ የሚመጣው ትውልድ ስንነግር እንደዚህ እንደዚህ እኮ ነው እንደዚህ ሆኖ ስንል። ያ ነገር ታሪክ ነው። ስለዚህ ሰዎች በደንብ ሁኔታ እኛም ካለፍንበት ለቀጣይ ትምህርት ምንሰጥበት ሁኔታ ታሪክ ነው። ያንን ነገር ደግሞ ለሌሎች እናስተላልፍበት ሁኔታ ይኖራል። እና እናጠቃላለን

በአዲስ ርዕስ ተመልሰናል ዜና በመስመር ላይ ታነባለህ አሪፍ ርዕስ ነው ምንድነው ዜና ቅድም ብዙ ነገሮች ስለ ዜና አንስቼ ነበር እና ዜና ምንድነው ያው ብዙ መረጃዎችን አገራዊ ሊሆን ይችላል አካባቢ ሊሆን ይችላል አህጉራዊ ሊሆን ይችላል አለም አቀፋዊ መረጃዎችን ከአንድ ቦታ ላይ ለሌላ የምናሰራጭበት ሁኔታ አለና እነኚህ ነገሮች ምንድነው መረጃን ከአንድ ቦታ ሌላ ቦታ የምናሰራጭበት ሁኔታ ነው እና ያው ጋዜጠኛ አይደለሁም ግን ማንኛውም ዜና ከተሰጠኝ መስበር በመስመር አነባለሁ ተምሬያለሁ ስለዚህ የተማርኩትን ነገር ደግሞ ያው በሙያው የሰለጠነ አካል ባልሆንም ግን አነባለሁ ብዬ አስባለሁ ያው በቋንቋ የተጻፈ ነገር ከሆነ በሚገባቸው ለሚገባው ሰው ማድረስ እችላለሁ ያው ግድ ማንበብ ካለብኝ ማለት ነው እና ማንበብም እችላለሁ ያው ያለውን የተሰጠኝን መረጃ በተጨባጭ ወይም ደግሞ እኔ ያዘጋጀሁትን መረጃ በተጨባጭ ለሰዎች በመስመር በሚጠበቀው ልክ ማድረግ ማቅረብ ባለብኝ ሁኔታ ማቅረብ እችላለሁ የሚለውን ነገር ማንሳት እፈልጋለሁ እና እንደ እውቀትም ይሄ ምንድነው ዜና በመስመር ማቅረብ ማንበቡ የሚቻል ነገር ነው ግን መረጃውን ማደራጀት ያስፈልጋል። መጀመሪያ ከማንበቤ በፊት መረጃውን ማደራጀት መስመር በመስመር ያንን መረጃ ምንድነው የማነበው መረጃ ትክክለኛ ነው ወይ ተጨባጭ ነው ወይ መሰረታዊ ነገር ነው ወይ ለሰው ወይ ጠቃሚ ነው የሚለውን ነገር ማወቅ እና ለአለም ምን ላይ ያለችበት ሁኔታ አጉራችን ምን እየተሰራ ነው አለም በምን ደረጃ እየተለወጠች ነው አሁንስ ያለንበት ዘመን ምን አይነት ዘመን ነው የሚለውን ነገር በተጨባጭ የሚያቀርብ ዜና ከሆነ ማንበብ እችላለሁ እና ያው በሙያው ቅድም ተናገርኩት ሙያው በሙያው የሰለጠንኩ ባልሆንም የማንበብ ችሎታው አለኝ ብዬ አስባለሁ እና በአጠቃላይ እነኚህ ነገሮች ማንሳት እችላለሁ ያው ማንኛውም ጋዜጠኛ በሚያነብበት ሁኔታ ያው መስመር በመስመር ነው የሚያነበው እና ይሄ መረጃ ደግሞ ለሰው ልጅ ግዴታ በመስመርም ሳይሆን በተጨባጭ በቃላችንም የምናውቃቸው ነገሮች የሰማናቸው ነገሮች ለሌሎች ሰዎች ማስተላለፍ ከቻልን ያው ዜና ማንበብ ነው እና የሚቻል ነገር ነው ብዬ አስባለሁ እና ብዙ ነገሮችን መረጃዎች የምንለዋወጥበት መንገድ ነው ዜና ያው ማንበብም ደግሞ እንደዛው ራሱን የቻለ ችሎታ ይጠይቃል ዜና ማደራጀትም ራሱን የቻለ ነገር ይጠይቃል መስመር በመስመርም ማንበብ ራሱን የቻለ ችሎታ የሚጠይቅ ነገር ነው ለአጠቃላይ እነዚህን ችሎታዎች ደግሞ አረጋግጠን አደራጅተን ማቅረብ መቻልም ደግሞ አጠቃላይ የብዙ አይነት ችሎታዎች ጥርቅም አንድ የተሻለ ማንነት መገንባት እንችላለን ብዬ አስባለሁ ብዙ መረጃዎችንም በአእምሮአችን ያሉ መረጃዎች ይኖራሉ ተሰንደው የተቀመጡ ነገሮች ይኖራሉ የማናውቃቸውንም ነገሮች አንድ ላይ በማደራጀት በበቂ ሁኔታ በመስመር በማደራጀት በሰነድ በማዘጋጀት ያንን ዜና መስመር በመስመር ማንበብ እችላለሁ ማለት ነው እና እነዚህ ነገሮች በሰፊው ማንሳት እንችላለን እንደ አጠቃላይ ማለት ነው ግን እያንዳንዱ ነገር ልምድ ይፈልጋል፣ ችሎታ ይፈልጋል፣ ትምህርት ይፈልጋል ማንበብ ስለቻልን ብቻ ዜና ማንበብ እችላለሁ ተብሎ መቶ መቶ አይደመደምም ነር ግን የምትችለውን ያህል እንችላለን ግን በሂደት ነገሮችን ከልምድም ከትምህርትም ከእውቀትም ከችሎታም አንፃር ለማዳበር ብዙ ነገሮችን የተሻለ ነገር መስራት ይቻላል የሚለውን ነገር ትኩረትና አጽኖት መስጠት እፈልጋለሁ ማለት ነው። እና እንደ አጠቃላይ ብዙ በዚህ ሰዓት ከዚህ ከዜና ጋር ተያይዞ ብዙ ውሸት መረጃዎች ጋር ተያይዞ የተነሱ ስለሆነ ብዙ ማህበራዊ ሚዲያዎች ከመኖራቸው አንፃር ተያይዞ ጥሩ ያልሆኑ ዜናዎች ውሸት ዜናዎች የሚሰራጩበት ሁኔታ ተያይዞ ሁሉም የመሰለውን የሚያነብበት የሚፈጥርበት ሁኔታ አለ ስላለ እነኚህን ነገሮች አጣርተው ትክክለኛውን መረጃ የሚያቀርብልኝ አካል ወይም ደግሞ ራሴም አጣርቼ ትክክለኛ ነው ብዬ የማምንበትን ነገር እያንዳንዱን ነገር በማደራጀት በበቂ ሁኔታ ማቅረብ እችላለለሁ ብዬ አስባለሁ እንደ አጠቃላይ ደግሞ በተሻለም ደግሞ ለማቅረብ እቅዱ አስፈላጊ ሆኖ ካገኘሁት ደግሞ መማርም የሚቻል ነገር ነው ያው የሰው ልጅ ቀን በቀን ብቁ አይደለም በቀን በን ራሱ ማሳደግ አለበት መማር አለበት የተሻለ ነገር ማወቅ አለበት ስለዚህ ብዙ ነገሮችን ማሳደግ እችላለሁ ብዬ አስባለሁ እና ደግሞ ያው ከተማርን ምንም ነገር ማሳካት ይቻላል ማንበብም የሚቻል ነገር ነው የሚለውን ነገር ማንሳት እፈልጋለሁ እንደ አጠቃላይ ግን ያው ብዙ ነገሮችን በማመዛዘን ዜና በመስመር ማንበብ ይቻላል የሚቻልም ነገር ነው እችላለሁ ያው በሙያው የሰለጠንኩን ባልሆን መሰልጠን የሚቻል ነገር ስለሆነ ማለት ነው

ቀጣይ ርዕሴ ያው በጣም ርዕሶቹ ተመችተውኛል። ቀጣይ ርዕሳችን መተግበሪያዎችን ታወርዳለህ አሪፍ ሀሳብ ነው። ምንድነው? መተግበሪያዎች የተለያዩ አይነት መተግበሪያዎች አሉ እንደ አጠቃላይ ብዙ ነገሮች። እንዲሰሩ ስልካችን ውስጥ ያሉ መተግበሪያዎች አሉ እና እነኚህ መተግበሪያዎች ደግሞ ለተለያየ ጥቅም ሚጠቅሙን ነገሮች ናቸው። እንደ አጠቃላይ እነኚህን ነገሮች እነኚህን መተግበሪያዎች ደግሞ ከተለያየ አይነት ድረ ገጾች እናገኛቸዋለን ከተለያየ አይነት ሌጊት የሆኑ መረጃዎች። ድረ ገጾችን እናገኝና እናወርዳቸዋለን። ለምሳሌ ስልካችን እነኚህን መተግበሪያዎች ባናወርድ ኖሮ ቀፎ ነበር የሚሆነው ምክንያቱም እያንዳንዱ መተግበሪያ አስፈላጊ ነው። ለምሳሌ ፌስቡክን ብናወርድ ኢንስታግራም ቴሌግራም ብዙ እነ ሚሴንጀር ዙም ዙም የምንላቸው። እነኚህ መተግበሪያዎች ምንድነው ብዙ ጥቅም እንዳላቸው መተግበሪያዎችን። ማንሳት እንችላለን እና እነኚህ መተግበሪያዎች የግድ እናወርዳለን ከተለያዩ ከፕሌይ ስቶር ሊሆን ይችላል ከሌሎች ድረ ገጾች ሊሆን ይችላል። ከጎግል ሊሆን ይችላል እና እነኚህን ነገሮች እናውርድና በደንብ አውርጄ እጠቀምባቸዋለሁ መተግበሪያዎችንም አወርዳለሁ ምክንያቱም። አንዳንዴ ትምህርት ኮርስ ትምህርቶች መተግበሪያ አፕሊኬሽኖች ይኖራሉ እነኚህን አፕሊኬሽኖች ደግሞ ማውረድ ለምፈልገው ቦታ ለምፈልገው አላማ እጠቀምባቸዋለሁ። ለምሳሌ ቴሌግራምን ብናነሳ በቀላሉ መተግበሪያውን ዳውንሎድ አድርገን ካወረድነው በኋላ ከተለያዩ ከድረ ገጹ ካወረድን በኋላ ኢንስታል አድርገን ስልካችን ላይ እንጭነዋለን። ያን የጫንኩትን ስልክ የጫንኩትን እንትን ደግሞ በሚፈለገው ልክ እጠቀምበታለሁ ለትምህርት ሊሆን ይችላል። ከሰዎች ጋር ለመግባባት ለማውራት ሊሆን ይችላል ከሰዎች ጋር ለመገናኘት ለምሳሌ ከሀገር ሀገር ሩቅ ቦታ ልንሆን እንችላለን ከዘመድ ጋር ከወዳጆቻችን ጋር ለመገናኛ ልንጠቀምበት እንችላለ። እና በጣም በዚህ አንፃር ብዙ መተግበሪያዎችን አውርደን ምንጠቀምበት ሁኔታ ይኖራል። እንዲሁም ደግሞ አንዳንድ ቲክቶኮችን እናውርዳለን የመተግበሪያ ነው ይሄን ቲክቶክ መተግበሪያ አውርደን ደግሞ እኛ ራሳችንን ለማዝናናት ቢዝነስ ለመስራት ራሳችንን ለማስተዋወቅ ብዙ ምርቶችን ደግሞ ለመሸጥ የምንጠቀምበት ሁኔታ አለ። እና አንዳንዴ ደግሞ በጣም ራሳችን እዛ ነገር ላይ የምንዝናናበት ሁኔታ ይፈጠራል። ስለዚህ መተግበሪያዎችን በሚገባ አወርዳለሁ ማለት ነው። እና አንዳንድ መተግበሪያዎችም እንዲሁ ለቋንቋ ለመተርጎም ልናወርድ እንችላለን። ራሳችን መተርጎም ወይም ደግሞ ራሳችን ማሳደግ የምንችልባቸው መጽሐፎችን አውርደን ልናነብባቸው እንችላለን። አንዳንዴ ሬድዮ ጣቢያዎችን መተግበሪያ አፕሊኬሽኖችን ዳውንሎድ ዳውንሎድ አድርገን አውርደን እኛ የምፈልገውን ነገር መጠቀም እንችላለን። አንዳንዴ ቴሌቪዥን ጣቢያዎችን እናወርዳለን እንዲሁም ስልክ ለምሳሌ በቀላሉ ለምሳሌ ከዚህ በፊት ባልነበረ ሁኔታ። እነ ሲሼር ኤግዘንደር የሚባሉ ነገሮች አሁን በቀላሉ ከሰው ወደ ሰው ፋይል ለመላላክ ወይም ደግሞ አንዳንድ ዶክመንቶችን ለመላላክ ሊሆን ይችላል ሙዚቃ ሊሆን ይችላል። ፊልም ሊሆን ይችላል እነኚን ለመላላክ አሁን ኢንተርኔት ከሌለን በኤግዘንደር ከሰዎች ላይ መውሰድ እንችላለን። በቀላሉ ስልካችንን ኮኔክት በማድረግ በማገናኘት ማለት ነው። ያንን ነገር እንወስዳለን እና እነኚህ መተግበሪያዎች በጣም አስፈላጊ ናቸው የሚለውን ነገር ማንሳት እፈልጋለሁ። እና ምናልባት ከመተግበሪያዎቹ ከአንፃር አንዳንድ መተግበሪያዎች ጥሩ ያልሆኑ መተግበሪያዎች አሉ እና እነሱንም እዚሁ ጋር ትንሽ አንስቻቸው። ዳውንሎድ ባለማወቅ እናወርዳቸውና ለዘራፊዎች ወይም ደግሞ ለሌባዎች የምንጋለጥበት ሁኔታ ይኖራል። አንዳንድ ሰል ስለላ የሚሰሩ መረጃችንንም የሚሰርቁ መተግበሪያዎች ይኖራሉና እነዚህ መተግበሪያዎችን ደግሞ በተቻለን አቅም ጥንቃቄ እናደርጋለን ያው ግን ሳይታወቅ ልናወርዳቸው እንችልና። ራሳችንን አደጋ ላይ ልንጥል እንችላለን ያለንን ልናጣባቸው እንችላለን። አንዳንዴ ስልካችን ሊጠለፍ ይችላል። እንዲሁም በዚህ አጋጣሚ የሆነ ሰዓት ቴሌግራም ላይ ምንድነው? የማስታውሰው የሆነ ሊንክ ተላከልኝ ያን ሊንክ ተጠቅሜ በምገባበት ሰዓት ሙሉ ቴሌግራሜ ተጠለፈ ማለት ነው። እና እነኚህ ጥሩ ነገሮች ናቸው ማለት ነው። አንዳንድ መተግበሪያዎች የራሳችንን ዳታ በመስረቅ ለሰዎች አስተላልፈው የሚሰጡበት ሁኔታ አለ። ግን በተቻለ በተቻለኝ አቅም ጥሩ የሚባሉ መተግበሪያዎችን ደግሞ ጠቃሚ ናቸው ብዬ የማስባቸውን መተግበሪያዎችን አውርጄ በሚገባ እጠቀምባቸዋለሁ እየተጠቀምኩባቸውም ነው። ለብዙ ጥቅምም እያዋልኳቸው ነው እና በጣም ጠቅመውኛል እየተጠቀምኩባቸውም ነው። ራሴንም እያሳደግኩባቸው ነው ትምህርትን በሚገባ እየተማርኩበት እገኛለሁ። እና ብዙ መተግበሪያዎችን አወርዳለሁ ያወረድኳቸውንም በሚገባ እጠቀምባቸዋለሁ። አንዳንዴ ደግሞ አውርጄም በምፈልግበት ሁኔታ ብቻ ምጠቀማቸው መተግበርያዎች ይኖራሉ። ብዙ ጊዜ ላልጠቀማቸው እችላለሁ ግን መተግበሪያዎች በደንብ በሚገባ እወርዳለሁ ለማጠቃለል ያህል በሚገባ አወርዳለሁ። ለምፈለገው አላማ ደግሞ ችግሬን ሊፈቱልኝ የሚችሉ የምፈልገውን አላማ ሊያሳኩልኝ የሚችሉ መተግባሪያዎችን በሙሉ አውርጄ እሞክራቸዋለሁ። እጠቀምባቸዋለሁ የሚለውን ማንሳት እፈልጋለሁ እንደ አጠቃላይ ስለመተግበሪያ ያለኝ አረዳድ ይሄን

እሺ የዛሬ ርዕሴ ምን አይነት የሙቀት መጠን ትመርጣለህ የሚለው ላይ ነው በሰፊው ሀሳቦችን የማንሽራሽረው? ያው ብዙ ጊዜ የተለያዩ አይነት የአየር ንብረቶች አሉ ሙቀት ቅዝቃዜ ውርጭ ብርድ የምንላቸው እንዲሁም ደግሞ ከፍተኛ የሆነ ሙቀት ያለበት ቦታ አለ በረሃ የምንለው ማለት ነው። እና እነኚህ ነገሮች አሉ እንደ አጠቃላይ እነኚህ የሰው ልጅ የተለያየ አይነት የአየር ሁኔታ ውስጥ ይኖራል። ብርድ ላይኖር ይችላል ቅዝቃዜ ላይ ላይኖር እንዲሁም ሙቀት ላይ እና በተለያየ ሁኔታ ላይ የምኖርበት ሁኔታ አለ። እና የሙቀት መጠን ትመርጣለህ የሚለው ሀሳብ ላይ ስመጣ ተመጣጣኝ የሆነ ሙቀት የአየር ንብረት ያለው ቦታ ላይ እመርጣለሁኝ ምክንያቱም ለተለያየ ሁኔታ ለመኖር አመቺ የሆነበት ቦታ የተለያዩ ስራዎችን ለማከናወን የሚያመችበት ቦታ እጽዋቶች ሊበቅሉበት የሚችሉበት ቦታ እንዲሁም ደግሞ ተመጣጣኝ የወንድ ሴንት ግሬድ ያላቸው አካባቢዎች ላይ እንዲሁም ደግሞ ለሰው ሊለመኖር አመቺ ሆኖ ቦታዎችን እመርጣለሁ። ያው የሙቀት መጣናቸው ተመጣጣኝ የሆኑ ሁኔታዎች ለመኖር ይመቻሉ ሲቀጥል ደግሞ ብዙ ለበሽታም የመጋለጥ ሁኔታ አይኖረንም እና እነኚህ ሙቀት ሙቀታቸው ተመጣጣኝ የሆኑ አካባቢዎችን እመርጣለሁ። ሰውነታችን በቂ የሆነ ሙቀት ያስፈልገዋል ቅዝቃዜ የብርድም ተመጣጣኝ መሆን መቻል አለበት ያው ቅዝቃዜ በከፋ ቁጥር የሰውነታችን ሙቀት መጠን እየቀዘቀዘ ነው የሚሄደው እንደውም አሁን ባለው አየር ንብረት እንደ ኢትዮጵያ ባለንበት የአየር ንብረት በጣም ቀዝቃዛ የሆነ የአየር ንብረት ነው ያለው። ይሄ ከትንሽ ጊዜ በኋላ የመጣነው ይሄ ቅዝቃዜ ደግሞ ከፍተኛ ሁኔታ የሰው ልጅ ጤና ያውካል የተለያዩ አስም ያለባቸው ለምሳሌ ታማሚዎችን በጣም ጤናቸውን ይረብሻል የመታፈን አይነት ነገር ይኖራቸዋል። አንዲሁም ደግሞ ህፃናቶች በከፍተኛ የሆነ የብርድ ሊመቱ ይችላሉ ብርድ ሊያጠቃቸው ይችላል ብርድ ሊመታቸው ይችላል እና ያው የተሻለ መጠን የተመጣጠነ የሆነ ሙቀት ለሰው ልጅ አስፈላጊ ነው። የሚለውን ነገር ማንሳት እፈልጋለሁ እዚህ ጋር እንደ አጠቃላይ እሱን ነው ማንሳት የምፈልገው እና የሆነ ሙቀትም ደግሞ ለሰው ልጅ ጥሩ አይደለም። እንሰማለን ወደተለያዩ የሀገራችን ክፍሎች ወደ ሀረር ወደ ድሬዳዋ አንዳንዴ በጣም በጋ በሚሆንበት ጊዜ ከፍተኛ የሆነ ሙቀት ይኖርና ያ ሙቀት ደግሞ ሰዎች በተኙበት እዛው የሚቀሩበት ሁኔታ ይኖራል እዛው ህይወታቸውን የሚያጡበት ሁኔታ ይኖራል እና እነኝህ ነገሮች ደግሞ የሰው ልጅ ህይወት ክቡር የሆነ የሰው ልጅ ህይወት የምናጣበት ሁኔታ ይኖራል ማለት ነው። በአየር ንብረት እና ለመኖርም በጣም አስቸጋሪ የሚሆንበት ሁኔታ ይኖራል ሙቀት በሚኖር ሰዓት እንቅልፍ ለመተኛት በጣም አስቸጋሪ ነው የሚሆነው። የቀን ተቀን ተግባራችን ማከናወን አንችልም እያንዳንዱ እንቅስቃሴ ስናደርግ ሰውነታችንም በራሱ ሙቀት የሚጨምርበት ሁኔታ አለ አካባቢውም ደግሞ ይሄን ሙቀት መመጠን ወይም ደግሞ ማመጣጠን የማይችል ከሆነ ሰውነታችን ከፍተኛ የሆነ ሙቀት ሲኖር አለው ማለት ሰውነታችን ከፍተኛው የሆነ የተለ ላብ እንዲሁም ደግሞ በውስጣችን ያለው ንጥረ ነገር በተለያዩ በላብ አማካኝነት ይወጣል ስለዚህ እንደክማለን በአግባቡ ስራችንን ማከናዎን አንችልም። እና እነኝህ ነገሮች አስቸጋሪ ናቸው ወደ አንዱ ዳንጋምቤላ ምናምን የምንሰማቸው ነገሮች ደግሞ አንዳንዴ መንግስት ስራ ራሱ ከትክክለኛው የስራ ሰዓት ውጪ የሚቀየርበት በሌሊት ገብተው በአራት ሰዓት ምናምን የሚወጡበት ምናምን ሁኔታ እንዳለ እንሰማለን። ተማሪዎችን በጊዜ ገብተው አለ ሰዓት በጊዜ ቀን ላይ የማይማሩበት ሁኔታ እንዳለ እንሰማለን እና ከሙቀት አንፃር ሙቀት በከፍተኛ ሁኔታ የሚኖር ሰዓት እንቅልፍ ይኖራል ለመማር ክላሱ አይመችም። ክፍሉ በጣም አስቸጋሪ ነው የሚሆነው እና በተቻለ አቅም ተመጣጣኝ የሆኑ የሙቀት ያለባቸው አካባቢዎች ግን ለመኖር ይመቻሉ ሰዓት ስራን በአግባቡ ለመስራት ቀን ተቀን ለመንቀሳቀስ እያንዳንዱ እንቅስቃሴያችን በአ አመጣጥነን ለመንቀሳቀስ እንዲሁም ደግሞ እጽዋቶችን ተክለን በአግባቡ በቅለው ለፍሬ እንዲበቁ ተመጣጣኝ የሆነ የሙቀት መጠን ያስፈልገናል ለኛም ለጤናችንም ደግሞ በቂ የሆነ የተመጣጠነ የሆነ ሙቀት ያስፈልገናል ማለት ነው። ስለዚህ ከፍተኛ የሆነ ቅዝቃዜ መሆን የለበትም ከፍተኛ የሆነ ብርድ መሆን የለበትም እና እነኚህ የአየር ንብረቶች ደግሞ ተመጣጣኝ መሆን አለባቸው ቅዝቃዜም ሳይበዛ ሙቀትም ደግሞ በመጠኑ ሆኖ የምኖርበት አካባቢ እንደዛ ቢሆን እመርጣለሁ ማለት ነው። እና በተቻለ አቅም ሙቀትም ከፍተኛ ሙቀትም ያልሆነ ቅዝቃዜም የሌለው መሃል ላይ የሆነ የአየር ንብረት ቢሆን መካከለኛ ቢሆን አሪፍ ነው እና እኛም በአግባቡ እንቅስቃሴያችን የእለት ተለት እንቅስቃሴያችን ስራችንን ማንኛውንም ነገር ለማከናወን ይጠቅመናል። የሚለውን ነገር ማንሳት እፈልጋለሁ ያው አየር መዛባት ሁኔታ የሚፈጠርበት ሁኔታ ግን እነኝህ ነገሮች የሚቀያየሩበት ሁኔታ ይኖራል ሌላ ይቅርና ከክረምት በጋ የምንላቸው ነገሮች ሲመጡ በጣም አየሩ የሚቀያየርበት ሁኔታ ይኖራል። ግን በተቻለ አቅም ብዙም ያልሞቀ መካከለኛውን የአየር ንብረት እመርጣለሁ ማለት ነው። እንደ አጠቃላይ ይሄንን ይመስላል

እሺ ሁለተኛ ርዕሳችን የሸክላ እቃዎችን ትጠቀማለህ የሚለው ነው? ምንድነው በጣም ደስ የሚል ርዕስ ነው የሸክላ እቃዎችን በሚገባ እጠቀማለሁ። ምንድነው እነኚህ የሸክላ እቃዎች የምንላቸው? ድስት አለ ማሰሮ አለ ጋን አለ እንስራ የሚባሉ ምናልባት ስማቸው ከቦታ ቦታ ሊለያይ ይችላል። ግን በአማርኛ በሚገባ አሉ እነኚህ የሸክላ እቃዎች። በሰፊው እንጠቀማቸዋለን ለምሳሌ ድስት ስናነሳ ትንሽ ድስት አለ ትልቅ ድስት አለ እና የድስት ወጥ እንደውም ይጣፍጣል ይባላል። እና ድስት በሰፊው እንጠቀማለን እና እጠቀማለሁ። ምንድነው? ድስት ሲሰማ ቶሎ አይሰማም ቀስ ብሎ ነው የሚሰማው። ከዛ በኋላ ቶሎ አይቀዘቅዝም። ሙቀትን በደንብ ይይዛል ቀሰ ብሎ ነው የሚሰራውም። በአካባቢ ባሉ ልምድ ባላቸው በሚችሉ ሰዎች ሙያ ያላቸው ሸክላ ሰሪ ይባላል ነው። ሸክላ የሚሰሩ ሰዎች አሉ እና በእነሱ አማካኝነት ነው የሚሰራው ሸክላው። ከዛ በኋላ በአግባቡ እንደሚፈልጉት አድርገው ይጠቀሙ ይሰራሉ ማለት ነው። ለምሳሌ ጀበና ራሱ ከዛ ነው የሚሰራው ቡና ማፍያ ጀበና ማለት ነው። እና ይሄ ድስት የምንለው አፉ ጠበብ ይልና ሆዱ ሰፋ ያለ ውስጡ ኖርማል እንደ ብረት ድስት ሁኔታው እንደ ብረት ድስት አይነት ሆኖ ግን በተሻለ ብዙ ነገሮችን የተሻለ ከብረት ድስት የተሻለ ወጥ የማጣፈጥ ሁኔታ አለው። እና ትንሽ እሱ እንጨት ይፈጃል ወይም ደግሞ ሙቀት ቶሎ አይሰማም ድስት መጥፎ ጎኑ ጥሩ ያልሆነ ጎኑ ማለት ነው በሌላ ጎኑ ግን በጣም አሪፍ ነው። ለምግብም ያጣፍጣል ቶሎ የሰራነው ምግብ ቶሎ አይቀዘቅዝም። የሚለውን ነገር እንትን እንላለን እና ያ ሸክላ ሰሪ የሚባለው ሰውዬ የሚፈልገውን ድስት ከፈለገ ድስት ማሰሮ የሚፈልግ ከሆነ ለምሳሌ ድስት ወጥ መስሪያ አነሳሁ ለምሳሌ ማሰሮን ስናነሳ ለምን ይጠቅማል? እንደ አካባቢው ሁኔታ ገንፎ የሚባል ነገር አለ የባህል ምግብ አለ የኦሮሞ ባህል ምግብ ለምሳሌ ብዙ ጊዜ ገንፎ ይሰራል ጨጨብሳ የሚባሉ ምግቦች አሉ። እንዲሁም ደግሞ ቂንጬ የሚባል ነገር አለ እነኚህ ነገሮች በማሰሮ ነው የሚሰሩት እና ለዛ ጥቅም ይውላሉ እነኚህን ነገሮች ለመስራት በቀላሉ በድስት በመጠቀም ወይም ደግሞ ሸክላ የሚባለውን ነገር በመጠቀም። ከሸክላ የተሰራ ድስት በመጠቀም ማሰሮ ማሰሮ ነው ይሄኛው ማሰሮ በመጠቀም እንሰራለን ማለት ነው። እንጠቀምበታለን የሚለውን ነገር ማንሳት እፈልጋለሁ። እና ደግሞ እንስራ የሚባል አለ እንስራ ደግሞ ለተለያዩ ሁኔታ ይጠቅመናል እንስራ ምንድነው? ለምሳሌ ወደ ውጭው ሀገር ቅቤ ለማውጣት ወተትን ከወተት ውስጥ ቅቤ ለማውጣት በማሽን ሊሆን ይችላል። እኛ ሀገር ግን ያለው ነባራዊ ሁኔታ ከቅቤ ለማውጣት ከእንስራ ውስጥ ከወተት ውስጥ የምንጠቀምበት እቃ የሸክላ እቃ እንስራ ይባላል። ይህ እንስራ በተሻለ መልኩ ወተት ውስጥ ይጨመርና ይሰበቅና ከዛ ይናጣል ወደኋላ ወደፊት እየተደረገ ይናጣል እስከ ሁለት ሰዓት ሶስት ሰዓት ሊፈጅ ይችላል። ከዛ በኋላ ቅቤው ከወተቱ ይለያል ማለት ነው ቅቤው ይወጣል ከዛ ቅቤውን ይወጣና የሚጣድበት ሁኔታ አለ ማለት ነው። አይብ እንዲወጣ እንዲሁም ደግሞ ጋን የሚባል አለ ጋን የምንለው ደግሞ እንደ አካባቢው ሁኔታ ጥቅሙ ቢለያይም ጠላ ለመጥመቂያ ይጠቅማል። ጠላ ውስጡ አሁን ምናልባት ሮቶ የሚባል ነገር መጥቶ ነው እንጂ ጋን ነው ብዙ ጊዜ እንደ ኢትዮጵያ እንደ ገጠሩ ማህበረሰብ የሚጠቀመው ጋንን ነው። ትልልቅ ጋኖች አሉ እነዚህ ትልልቅ ጋኖች ደግሞ ጠላ ለመጥመቅ ለድግስ ሊሆን ይችላል ለበአል ሊሆን ይችላል። ጠላ ይጠመቅባቸዋል አሪፍ ተደርጎ ጠላ ይጠመቅና አፉ ይዘጋል እንደዛ በማድረግ እንጠቅምባቸዋለን። እንዲሁም ደግሞ እንስራ ላይ አረቄም ለማውጣት የገጠር እናቶች ይጠቀሙበታል አረቄ ያወጡበታል እና በጣም ብዙ ነገሮችን ማንሳት እንችላለን ስለ ሸክላ እቃዎች ማለት ነው። እና እንደ አጠቃላይ ብዙ ነገሮች አሉ ከሸክላ ጋር ተያይዞ መጥፎ ጎን ብዬ ላነሳ የምችለው በሸክላ ዙሪያ ሸክላውን የሚሰራው ሰው ነው እንደሚፈልገው የሚያደርገው እና ይሄን ሸክላ እንደሚፈልገው ሰውየው አሪፍ አድርጎ ሸክላ የሚሰራ ሰውዬ ይሰራቸዋል ማለት ነው። እና ግን ከወደቁ አይነሱም ጥሩ ያልሆነ ጎናቸው በቃ ከእጃችንም ይሁን ከሆነ ነገር ከገጫቸው የመሰበር ሁኔታቸው በጣም ከፍተኛ ነው። ስለዚህ ከፍተኛ ሆነ ጥንቃቄ ይፈልጋሉ ማለት ነው። ዝም ብለን እንደፈለግን እንትን ማለት አንችልም። በቀላሉ ሊሰበሩ ይችላሉ በቀላሉ ከእጃችን ወድቀው እንትን ሊሉ ይችላሉ እና ስለዚህ በአግባቡ መያዝ መቻል አለባቸው ማለት ነው። እንደ ብረት ድስት ተጋጭተው የሚተርፉ አይነት ነገሮች አይደሉም ሸክላ የምንላቸው በቀላሉ ሊሰበሩ የሚችሉ ናቸው። እንዲሁም ደግሞ በኢትዮጵያ ጀበናን ብናነሳ ከፍተኛ የሆነ ቡና የሚጠጣበት ሀገር ከመሆኑ አንፃር ጀበና እንደ ባህልም ሊታይ ይችላል ብዙ ቦታ በየቤቱ ብሄድ ጀበና አይጠፋም። የጀበና ደግሞ ቡና ማፍላት ባህላዊ ስራ ወይም ደግሞ ባህላዊ የቡና አጠጣጥን እንትን ይላል ማለት ነው። የሚታይበት ሁኔታ አለ አጠቃላይ ስለ ሸክላ እነኚህ

እሺ ሁለተኛ ርዕሴ ጠዋት ምን ትበላለህ ሚለው ነው? ያው እኔ ይሄን ይሄን እበላለሁ ማለት አልችልም ማለት ያገኘሁትን ነገር ነው ምበለው። ግን እኔም ነገሮች ዝርዝር አድርጌ በዚህ ርዕስ ስር ለማቅረብ እሞክራለሁ ብዙ ነገሮችን እመጋባለሁ። ጠዋት ተነስቼ የተለያየ አይነት ምግብ ነው ዛሬ ሌላ ነገር ሌላ ነው እና ጠዋት ምበላው ምግብ። ለምሳሌ ዛሬ ተነስቼ ጠዋት ዳቦ በሻይ ልበላ እችላለሁ። እና ብዙ ዳቦ ላይ ብዙ አይደለሁኝም ግን ዳቦ በሻይ ልበላ እችላለሁ። ጠዋት ላይ ተነስቼ እንጀራ ፍርፍር ሰርቼ በዳቦ ልበላ እችላለሁ ወይ ደግሞ እንጀራ ስር ፍርፍር ሰርቼ በእንጀራ ልበላ እችላለሁ። ሻይ አፍልቼ እጠጣለሁ። እንዲሁም ደግሞ ቤት ቤተሰብ ጋር ከሆንኩ ስሆን ደግሞ ጠዋት ተነስቶ ወጥ ተሰርቶ እንጀራ በወጥ እበላለሁ። ያው ቡና የተለመደ ነው ቤተሰብ ጋር ቡና እጠጣለሁ። እና ጠዋት ቁርስ በልቼ እወጣለሁ ማለት ነው። እና እንደ ትዕይ ይለያያል ያው ብዙ አይነት እኛ እንደኛ ሀገር ብዙ አይነት የተለያየ አይነት የተለያየ አይነት ሰዎች ተለያየ አይነት ምግብ የአመጋገብ ሁኔታ ይለያያል። ምናልባት እንደ ውጪዎቹ ጠዋቴን በላለሁ ምሳዬን በላለሁ እራቴን በላለሁ ተብሎ የሚታቀድ አይደለም እኛ ከድህነት ሀገር ድህነት ያለበት ሀገር ከመሆኑ አንፃር የተገኘውን በልተን ነው። ማለት ነው። ምክንያቱም ዛሬ ይሄን እበላለሁ ብለን ብናቅድ አቅም ላይኖር ይችላል ላይገኝ ይችላል። በአካባቢያችን ላይኖር ይችላል። እና ከኢኮኖሚም አንፃር ያንን ነገር ማድረግ ላንችል ስለምንችል በምንችለው አቅም ግን ምግባችንን አመቻችተን ያለንን ነገር ለመጠቀም እንሞክራለን። ያለውም ምግብ ለመመገብ እንሞክራለን። ያለንን ቤት ያፈራውን ነገር እንበላለን እንመገባለን ማለት ነው። እና ያው ይሄ ነው ያለው ነገር ምግብ በአግባቡ እንመገባለን። ያገኘን ቁርስ ምንም ይሁን ምንም በልተን ወደ ስራ የምንወጣበት ሁኔታ አለ። እና ቁርስ በጣም አንዳንድ ሰዎች ምንድነው? እዚህ ጋር ስለ ጠዋት ያው ቁርስ ነው ሚባለው ጠዋት ላይ ብዙ ሰው አይበላም። እንደውም ብዙ ጊዜ ዝም ይልና በቃ ምሳ አንደኛ ይባላል ወይ ይባልና ወደ ስራ የሚኬድበት ሁኔታ አለ። ዝም ብዙ ጊዜ ቁርስን ብዙ ሰው ያልፈዋልና። ቁርስ እንደኔ ሰውነታችን በጣም ረጅም ሰዓት ማታ ሁለት ሰዓት ሶስት ሰዓት በልተን ነው ሌሊቱን ተኝተን ጠዋት የምንነሳው እና በጣም ሰውነታችን ድካም ውስጥ ስለሚሆን ጠዋት ተነስተን ምግብ መብላት እንዳለብን ነው የሚሰማኝ። መብላት አለብን። ስለዚህ ጠዋት ማንኛውም አይነት ምግብ ይሁን ለሰውነታችን ምግብ ያው አስፈላጊ እንደሆነ እናቃለን ከበሽታ ራሳችን ከበሽታ ለመከላከል ጤናችን ለመጠበቅ። እንዲሁም ደግሞ ሰውነታች ከፍተኛ የሆነ ግሉኮስ ሲጠቀም አድሮ ስለሚቆይ እንዲሁም ደግሞ ሆዳችን ባዶ ነው ሚቀር እና ስለዚህ ጠዋት ተነስተን በአግባቡ ምግብ መመገብ መብላት አለብን ሚለውን ነገር እንደ ሀሳብ ማንሳት እፈልጋለሁ። እዚህ ጋር እና እኔ ያው ጠዋት ቅድም እንዳነሳሁት ያው የተገኘውን ነገር እበላለሁ። ለምሳሌ አቮካዶ በዳቦ ሊሆን ይችላል። ልበላ እችላለሁ ደግሞ ካነሷቸው በተጨማሪ መጨመር ካለብኝ ፓስታ ሊሆን ይችላል እንቁላል ሊሆን ይችላል። ጠዋት ተነስተን ኩክ አርገን ሰርተን ምን መገብ ምንመገበት ሁኔታ አለ። ምክንያቱም ጠዋት ቁርስ የግዴታ መበላት አለበት ብዬ ማስብ አይነት ሰው ነኝ። ምክንያቱም ሰውነታችን ሰውነታችን ሰውነታችን በከፍተኛ ሁኔታ ጾሙን ስለሚያድር ወይም ደግሞ ምግብ ሳይበላ ምግብ በልቶ ጠዋት ያለው መቶ ነፍስ ያለው ስለሚያልቅ ቁርስን መዝለል በሚለው ሀሳብ አልስማማምና። ጠዋት ልበላው የምችለው ማንኛውም ነገር አጠገቤ ካለ በልቼ ነው ምንቀሳቀሰው እና ይሄ ጥሩ ብዬ ማነሳው ሀሳብ ነው ያው ግድ ማንኛውም ሰው አለምግብ መንቀሳቀስ አይችልም። እንደውም አንዳንዴ ቁርስ ሳይበሉ የደም ስኳራቸው በደማችሁ ስኳር መጠን የሚቀንስበት ሁኔታ ይኖራል። እንደሁም ደግሞ አንዳንዴ ቁርስ ሳይበሉ ጨጓራቸው ለረጅም ሰዓት ይቆዩና በስራ ይሁን በተለያየ ሁኔታ ይቆዩና ጨጓራቸው ከፍተኛ ሰዓት የሚጎዳ ጨጓራ ተማሚ የሚሆን ሰዎች እንዳሉ መረጃው ሰምቻለሁ። መረጃውም አለኝ። እና ያው አንዳንዴ ጠዋት ተነስቼ ያው ምግብ ያገኘሁትን ፓስታም ይሁን እንጀራም ይሁን ዳቦም ይሁን። መኮሮኒም ይሁን የሚለውን ነገር ማንኛውም ምግብ ቢሆን የሚበላ የሚችል ነገር ከሆነ። ጠዋት ተነስቼ እበላለሁ ከዛ በኋላ ሻይ ጠጣለሁ ደሞቡና ጠጣለሁ። ከዛ በኋላ በጥሩ ስሜት በጥሩ ሞድ ጠዋቴን አሳምሬ ቁርሴም በልቼ ወደ ስራ እሄዳለሁ ማለት ነው። እና ቁርስ ለሰውነታችን በጣም አስፈላጊ ነው ብዬ አምናለሁ። እና በተቻለ አቅም ቁርስ ቁርስን ባንዘለው መልካም ነው ሚለውን ነገር ማንሳት እፈልጋለሁ። በተቻለ አቅም ሰውነታችን ጠቃሚ የሆኑ ምግቦችን ምንመገብ ደግሞ የተሻለ ጤናማ እንሆናለን ሰውነታችንም እንጠብቃለን ራሳችንን ከበሽታ አንጋለጥ የሚለውን ነገር ማንሳት እፈልጋለሁ። በአጠቃላይ ግን ጠዋት ላይ ያው ቤት ውስጥ ቤት ያፈራውን እበላለሁ

አዎ አሁን ደግሞ ለቀጣይ ርዕስ መጥተናል በጣም አሪፍ አሪፍ ርዕሶች ናቸው እየተመቹኝ ነው የምታስታውሰው ልዩ በዓል አለ ይላል አዎ ልዩ በዓሎች አሉ እንደ አጠቃላይ ግን በዓል ምንድነው የሚለውን ነገር እናንሳ ያው በዓል በተለያየ አይነት ሁኔታ ሃይማኖታዊ በዓል አለ መንፈሳዊ ያው ከሃይማኖት ጋር ተያይዞ የምናከብራቸው ኢትዮጵያ ውስጥ በጣም ብዙ ባህሎች አሉ በዓላቶች አሉ እና አንዳንዴ ደግሞ ሌሎች በመንግስት የወጡ በዓሎች ይኖራሉ እና ሃይማኖታዊ በዓሎች ላይ ትኩረት አድርጌ ልስራ እንደ ኢትዮጵያ ያው ሃይማኖት ብዙ ሃይማኖቶች አሉና ብዙ ጊዜ ያው የክርስትና ሃይማኖት ላይ የገና የጥምቀት የምንላቸው ሃይማኖቶች አሉ የመስቀል ደመራ ባህሎች ይኖራሉ እና እንዲሁም ደግሞ የዘመን መለወጫ በዓል ያው እንደ ሀገር የምናከብረው በዓል አለ ግን ከእነኚህ ሁሉ በዓል በቋሚነት የማነሳቸው የቡሄ በዓልም አለ ምናልባት በልጅነት በጣም የማይረሳኝ ልዩ በዓል የምለው ሁለት በዓላቶችን ማንሳት እፈልጋለሁ የቡሄ በዓል በጣም የማይረሳ ነው በልጅነት የነበረው ስሜት በቃ በጣም ትዝ ይለኛል የነበረው ሁኔታ በጣም ደስ ይል ነበረ የቡሄ ጅራፍ እንገምዳለን እና ያው የቡሄ ጅራፍ ይገመዳል ጅራፍ እናጮሃለን ለቡሄ ደብረ ታቦር በዓል ማለት ነው እና ያኔ ጅራፋችንን እንገምዳለን ዱላ እንቆርጣለን እናዘጋጃለን ያው ከዛ ከቆረጥን በኋላ ሙልሙል ይጋገራል ቡሄ ቡሄ ይሸታል በቃ በጣም ደስ የሚል ነገር ነው ያለው ሆያ ሆዬ የሚባል ባህል አለ ባህላዊ ጨዋታ ልዩ በዓል ነው ከዛ በዛ በዓል ላይ ደግሞ ተሰብስበን ልጆች ወጣት ልጆች ሆነን ልጆችን እንሰባሰባለን የሰፈር የሰፈር ልጆችን እንሰበሰብና በአንድ ጀማ እንሆናለን ከዛ አንድ ጀማ ሆነን ተሰብስበን በየሰፈሩ እዞራለን አስር ብር ሃያ ብር ሰላሳ ሃምሳ ብርን ለመልቀም በቃ በጣም ነው ደስ የሚለንና አትሄዱን ከተባልን በጣም ከባድ ነው በቃ እንደምንም ብለን ለመሄድ እንሞክራለን በዓል በጣም ደስ ይላል በቃ ሌሊቱን ስንጨፍር ነው ምናድር እስከ ዘጠኝ ሰዓት እስከ አስር ሰዓት ልንቆይ እንችላለን እስከ ስምንት ሰዓት በጣም ሌሊቱን ሙሉ ሆያ ሆዬ እያልን እንቆያለን ወደ ሌሊቱ እያልን በቃ ዜማ አለው የራሱ የሆነ ዜማ በዛ ዜማ በጣም ሌሊቱን ስንጨፍር እናድራለን እና በጣም ደስ ይል ነበር ያኔ ለኔ ልዩ ባህል ነው ምናልባት አሁን ያው ካደግን ብዙ ነገሮች ይቀየራሉ እና በዛ በልጅነት አእምሮዬ ውስጥ ግን በጣም የማይረሳ ትዝታ አስቀምጦብኝ ያለፈ በዓል ቢኖር የቡሄ በዓል ነው ቡሄ በጣም ልጅ የሆነ በዓል ነበረ በልጅነታችን እንዳሳልፈው በዓል ነውና በጣም ልዩ ነው። ልዩ የበአል ድባብ ነበረው በጣም ደስ ይል ነበረ በቃ ሌሊቱም ጅራፍ ግርፊያ ሊኖር ይችላል ጥልም ይኖራል በዛ ውስጥ እና በቃ ያገኘነውን ብር እንሰበስባለን በየሰፈሩም እንዞርና ከዛ በኋላ እንከፋፈላለን አስር ብር መቶ ብርም ደረሰን ያቺን ብር እንከፋፈልና የተለያየ ነገር እናደርግበታለን እና እነኚህ ነገሮች በጣም የማይረሱኝ ነገሮች ናቸው ማለት ነው ከበዓል ጋር ተያይዞ እንደው ደግሞ በተጨማሪ ልዩ በዓል ብዬ የማነሳው እንደ ሁለተኛ የማነሳው የጥምቀት በዓል በቃ ልዩ ነው ለኔ ምናልባት በልዩነት በጣም ልዩ የሆነ በዓል ነው ምንድነው ልዩ የሚያደርገው ሰፈር ሁሉም አዳዲስ ልብስ ይለብሳል ይለብሳል ይገዛል ቤተሰብን ያስገዛል ከዛ ተሰብስበን ነው የምንሄደው በቲም በግሩፕ ነው በቡድን ነው የምንሄደው ያኔ ደግሞ ማን አዲስ ልብስ ገዛ እገሌ ልብስ ያምራል እገሌ እንደዚህ ነው ምናምን የሚል ነገር አለ ከዛ ጨዋታ አለ አብረን እንሄዳለን በጣም ደስ ይላል ጥምቀትን ማክበር በጣም ደስ የሚል ነገር አለው እዛ አብረን ጥምቀትን እናከብራለን እንሄዳለን እንዲሁ ደግሞ አዳዲስ ልብስ የሚገዛበት ሁኔታ ደግሞ በጣም ልዩ ስሜት አለው እንዲሁም አብረን ተሰብስበን ምግብ ቤት እንሄዳለን እንበላለን በቃ በአመት አንዴ ነው ጥምቀት እንደውም የጥምቀት የሆነ ቀሚስ ሲቀዳደድ የሆነ ቀሚስ ይቀዳደድ ይባላልና ይበጣጠስ ለጥንቀት ያልሆነ ቀሚስ ይበጣጠስ የሚባል አባባል አለ እንዲሁም በጣም ልብስ ትኩረት አድርገን ነው የሚገዛው ከዛ ጽድት ተብሎ ሆኖ የሚኬድበት ሁኔታ አለ እና በዛ ጥምቀት በዓል ደግሞ እኛ ኳስ የሚባል ኳስ እንገዛለን ከዛ ጥምቀቱን አክብረን በዓሉን አክብረን ከተመለስን በኋላ በጣም ኳስ የምንጫወትበት ትዝ ይለኛል ሆዳችን ጠግቦ ስንጫወት በጣም የማይረሳኝ ትዝታ ነው የጥምቀት በአለም ከቡሄ ሲቀጥል በጣም ጥምቀትን ለኔ ልዩ በዓል ነው በልጅነቴ የማስታውሰው ልዩ በዓል ነው ማለት ነውና እንደ አጠቃላይ እነኚህ ሁለት በዓሎች ለኔ ልዩ ናቸው ማለት እችላለሁ

ብስክሌት ትጋልባለህ? ይላል ቀጣይ ርዕሴ ደስ ይላል በጣም። በጣም ደስ የሚል ርዕስ ነው ግን ምንድነው? ብስክሌት አይደለሁም ግን ብስክሌት አልገልብም እንደኔ ብስክሌት ላይ ጎበዝ አይደለሁኝም ማለቴ አልችልም ማለት ይቻላል። እና ግን በስክሌት ደስ የሚል ነገር ነው መልመድ እፈልጋለሁ ግን በስክሌት መጋለብ አልችልም የሚለውን ነገር ተፍረሰትበታለሁ። በስክሌት አልጋለብም ግን ስጋልቡ ደስ ይለኛል። ብስክሌት ጨዋታዎችን ብዙ ጊዜ አያዋለው፤ ውድድሮችንም አያለው፤ በጣም ደስ የሚል ጨዋታ ነው በስከሌት ማለት ነው። እና በጣም ደስ የሚል ውድድር ያለበት፤ ፉክክር ያለበት፤ አሸናፊ ደግሞ በተሻለ የሚሸለምበት መቻል አለ። እንዲሁም ደግሞ አንዳንዶች ደግሞ እንደ መዝናኛ የሚጠቀሙበት ሁኔታ አለ። ብዙ ጊዜ ከአንድ ቦታ ወደ ሌላ ቦታ ለመሄድ፤ እንዲሁም እንደ ውድድርም፤ እንደ መዝናኛም የምጠቀሙበት ሰዎች አሉና ያው ብስክሌት ደስ የሚል ነገር ነው። እና ያው እኔ ባለውበት ሁኔታ ምናልባት ብስክሌቱ ላይኖር ይችላል። ብስክሌት የለም ብስክሌት የለም ማለት የብስክሌት መሩጫ መንገድም አይኖርም፤ ስለዚህ ለብስክሌት ያለኝ ቅርበት በጣም ወሰን ነው ማለት ነው። ስለዚህ ብስክሌትን የመንዳት ሁኔታ አላጋጠመኝም። ምክንያቱም በቅርበቴ ብስክሌት ስለሌለ፤ ያን ነገር በቅርበት ቀርቤ ያን ነገር ማወቅ እድሉ አልነበረኝም። ያው እድሉ ስለሌለን ያን ነገር ማወቅ አልቻልኩም እንጂ ምናልባት በቅርበቴ ወይ በአካባቢዬ ይሄ የብስክሌት መጋለብ የሚባለው ነገር ቢኖር አሪፍ ነበረ። ግን ብስክሌት የመጋለብ እድሉ አልነበረኝም ማለት እንደዛ ነው። እና ያው ብስክሌት ቢኖር መጋለብ ይችል ነበረ። እና ምንድነው ይሄን ያየሁት መስክሌት በራሱ መኖሩን በተለያዩ ቴሌቪዥን ጣቢያዎች ውድድሩ ሲካሄድ እኔ ያየሁት እና በጣም ትንቅ የበዛበት ብስክሌት ውድድሮች ይከናወናሉ። እነኝህ የብስክሌት ውድድሮች በጣም እንደ ሀገራዊም፤ አለም አቀፋዊም፤ የብስክሌት ውድድሮች እንደሚካሄዱ አይቻለሁ በጣም ደስ ይላሉ በጣም ውድድሩ በጣም እንትን ነው የሚለው በጣም ጦርነት ያለበት ማለት ይቻላል በጣም ፉክክርህ የበዛበት ነው። ተመልካችም ደስ የሚል ነገር አለው ሲወድቁ ሲነዱ ሲፎካከሩ በጣም ፍጥነት ሲጨምሩ፤ ምናምን ነገር ያለውን ነገር ለማየት እድሉ ነበረኝ። ግን ያው ብስክሌት ብዙ እንደ አካባቢያችን በቅርበታችን ብዙ የለም ምናልባት ሳይክል ሞተሮች አሉ ሳይክል ላይ ያው እኔ የመሞክር ብዙ ስለማያስደስተኝ፤ አልሞከርኩም ሞተሮች ይኖራሉ፤ ሞተር ሳይክሎች ይኖራሉ፤ እነሱን የመልመድ እቅዱ አለኝ። ግን ብስክሌት ላይ ጎብዛ አይደለሁኝም። አልችልም ማለት ይቻላል። ያው በተለያየ አይነት ሁኔታ፤ ልምዱ የለኝም፤ ችሎታውም የለኝም፤ ይሄንን የማወቅም እድሉ አልነበረኝም፤ እኔም ወደዛ ነገር የመቅረብ ሁኔታ ይሁን አካባቢዬም ለዚህ ነገር አያጋልጥም የለም ማለት ይቻላል። በአካባቢያችንም እና ለዛ ይመስለኛል በስክሌት መጋለብ አልችልም በስክሌት መጋለብ ልምዱም የለኝም እና፤ ግን ሰዎች በሚጋሉበት ሁኔታ በጣም ያስደስተኛል ደስ የሚል እንትን ነው ግን ውድድርም ነው ጨዋታም ነው እና አንዳንዶች እንደ መዝናኛ የሚጠቀሙበት መዝናኛ መንገዳቸው ነው በቃ ዘና ምናምን ወክ ሰው ወክ እንደሚያደርገው ለአንዳንዶች ደግሞ ብስክሌት መንዳት ከአንድ ቦታ ወደ አንድ ቦታ መሄድ እንደ መዝናኛ የሚቆጥሩት ሁኔታ አለ አንዳንዶች ደግሞ እንጀራቸውንም አድረጎት የሚቀሳቀሱ ሁኔታ አለ ብስክሌት አምራችሁም እንጀራው ነው ከዛ በስክልቱን ነደቶ ደግሞ በዛ ውድድር ላይ ከሌሎች ተፎካካሪ የቡድን አጋሮቹ ጋር በመሆን ወይ ደግሞ ውድድር አድርጎ ያንን ውድድር በበላይነት ወይም ደግሞ በአሸናፊነት በሚያጠናቅቅበት ሰዓት ከፍተኛ የሆነ የገንዘብ ሽልማት የዋንጫ ሽልማትም የሚሆን የሚሰጥበት ሁኔታ አለ እና ይሄ ደግሞ በጣም ልዩ ያደርገዋል በቃ ይሄ ብስክሌቱ መንዳቱ በጣም አሪፍ እና የተሻለ ያደርገዋል ማለት ነው እና ከዛ አንፃር ስናየው ብስክሌት ለሌሎች እንጀራም የሚሆንበት ሁኔታ እንዳለ ተረድቻለሁ ምናልባት እኔም እድሉን ካገኘሁ ይሄን ነገር ለመሞከር አስባለሁና ግን በጣም ጠቃሚና እንደ አንድ ስፖርት ከሚባሉ ነገሮች ውስጥ ሊካተት የሚችልና ተካቶ በውድድር እንደለያ እየተካሄደ ያለ ነገር ነው የምለው ነገር ትኩረት መስጠት እፈልጋለሁ ለጠቅላይ ግን በጣም አሪፍ የሆነ የውድድር ያለበት የውድድር መንፈስ ያለበት ተወዳዳሪዎችም ደግሞ ራሳቸውን የሚያሳዩበት ብቃታቸውን ልፋታቸውን ከዚህ በፊት የነበራቸውን ልምድ በሰፊው የሚያወጡበት እና እንጀራቸውም አድርገው የሚሰሩት ሁኔታ ይኖራል ማለት ነው

ማህበራዊ ሚዲያ እጠቀማለሁ በሚለው ርዕስ ስር ብዙ ነገሮችን ማንሳት እፈልጋለሁ በዚህ ስር በጣም ሰፊ የሆነ ርዕስ ነው። አጠቃላይ የሆኑ ነገሮችን ለመዳሰስ እሞክራለሁ። ማህበራዊ ሚዲያ የምንለው በጣም ሰፊ የሆነ ርዕስ ነው። ማህበራዊ ሚዲያ እንዴት ነው የምትጠቀመው? ማህበራዊ ሚዲያ ምንድነው ማህበራዊ ሚዲያ? ብዛቶቹስ እንዴት ናቸው? የሚለውን ነገር ጠቅላላ አድርገን ማንሳት እንችላለን። እና ማህበራዊ ሚዲያ የምንለው ብዙ ማህበራዊ ሚዲያዎች አሉ። በተለይ ዛሬ ዛሬ በጣም ሰዎች ከሰዎች ጋር በቀላሉ የምንገናኝበት ሼር የምንዳደረግበት የተሻለ በጣም ቅርበት ከመሆናችን አንፃር ማህበራዊ ሚዲያ በጣም ጠቃሚና የተሻለ ነገሮችን የምረዳበት ሁኔታ ው ብዬ አስባለሁ። ማህበራዊ ሚዲያ ማለት ነው። እና ማህበራዊ ሚዲያ የምንላቸው ቲክቶክ ሊሆን ይችላል ፌስቡክ ሊሆን ይችላል ቴሌግራም ዋትሳፕ ዩቲዩብ። ፌስቡክ ኢንስታግራም እነኚህ እንደ አጠቃላይ ትዊተር የምንላቸው ማህበራዊ ሚዲያዎች በጣም ለሰው ልጅ ሀሳብን ለመግለጽ የተለያዩ ዜናዎችን ለማስተላለፍ ሩቅ ያለ ወዳጃችን ጋር ለመገናኘት እና በጣም ብዙ ጥቅሞች አሉት። ጥቅሞቹን በሰፊው ላንሳና ጥቅም ጉዳቶቹንም እመለስበታለሁ ማለት ነው። እና በተለይ በአሁን ሰዓት ከሬድዮ እና ቴሌቪዥን ሲቀጥል ማህበራዊ ሚዲያዎች በጣም ተጽዕኖ ፈጣሪ ዜና ራሱ ለማዳመጥ ዛሬ ማህበራዊ ሚዲያ ላይ የሚሄድበት ሁኔታ ለቲክቶክ የሚጠቀምበት ፌስቡክ የሚጠቀምበት በጣም ለሰዎች የገቢ ምንጭ ብዙ ሰዎች ህይወታቸውን እየመሩባቸው ብዙ ገንዘቦችን እየሰሩባቸው የሚገኙበት ማህበራዊ ሚዲያዎች አሉ። እነዚህ መግቢያ ሚዲያዎች ለምሳሌ ፌስቡክ አድስ ብናይ ዩቲዩብ ላይ በጣም ብዙ ሰዎች ራሳቸውን የቀየሩበት ገንዘብ የሰሩበት ያሉበት ሁኔታ አለ። ራሳቸውን ያሻሻሉበት ሁኔታዎች አሉ። ዩቲዩበር በመሆን ብዙ ኢንፍሉዌንሰሮች ተፈጥሯል። ተጽዕኖ ፈጣሪ ሰዎች በቲክቶክ ላይ ብናነሳ ቲክቶክ ላይ በጣም ብዙ መረጃዎች አሉ እነኚህ መረጃዎች በጣም ሰፊ ናቸው በጣም ጥልቅ ናቸው። እነዚህ መረጃዎች በጣም ትክክልና እውነት ነው ውሸትን እንኳን እስከመለየት እስከሚያስቸግር ድረስ በጣም መረጃ በደቂቃ በደቂቃው የሚሰራጭበት ሁኔታ አለ። እና በጣም ሰፊ ነው ማለት እንችላለን። ማህበራዊ ሚዲያ ላይ አጠቃላይ ማለት ነው ማህበራዊ ሚዲያ በደንብ እጠቀማለሁ። የሚለውን ነገር ማንሳት እፈልጋለሁ ምክንያቱም አለማህበራዊ ሚዲያ ዛሬ አለም ምን አይነት እንደሆነች ማሰብ ቀላል ነው ማህበራዊ ሚዲያ ከማህበራዊ ሚዲያ ውጪ ህይወት ማሰብ ትንሽ ከበድ ይላል ብዬ ነው። የማስበው ምክንያቱም ማህበራዊ ሚዲያ የግድ ያስፈልገናል በተለይ በዚህ ጊዜ ማህበራዊ ሚዲያ ውጪ ማሰብ ይቻላል። ብየ አላስብም ምክንያቱም ከቴክኖ ከቴክኖሎጅው አንፃር ሊሆን ይችላል። መረጃዎችን ለማግኘት በምናደርገው ሩጫ ውስጥ ትምህርታችንን ለመማር ለምሳሌ በተለይ ትምህርት ኦንላይን ትምህርቶችን ቀጥታ በኢንተርኔት በመጠቀም ለመማር የምጠቀምባቸው መንገዶች አሉ። ለምሳሌ ዩቲዩብ በጣም ሰፊ ትምህርቶች ያሉበት በጣም አዳዲስ መረጃዎችን የምናገኝበት የማናውቃቸው ነገሮችን የምንማርበት ዝርዝር የሆነ ነገር መረጃ ብንፈልግ ቀጥታ ጎግል ገብተን በቀላሉ ጎግል ላይ ሰርች አድርገን ፈልገን የምንፈልገውን ነገር ማንበብ የምንችልበት የምናጣናበት የምንማማርበት ሀሳባችን የምንለዋወጥበት እና ሰፊ የሆነ ጥልቅ የሆነ መረጃ የምናገኝበት። ማህበራዊ ሚዲያ ውስጥ ተፈጥሮን ማለት ነው ዩቲዩብ ላይ ብንገባ በጣም ብዙ ሰዎች የለቀቋቸውን ስለምንፈልገው ነገር በጥልቀት የተገኘውን መረጃዎች ማየት እንችላለን ማለት ነው። እና በጣም ስለማህበራዊ ሚዲያ በጣም ሰፊ ነገሮችን ማንሳት እንችላለን ጥቅሞቹ ወደር የለውም በቃ ከዚህ እስከዚህ አንልም። በጣም ሰፊ ነው ጥቅሙ ማለት እንችላለን። ከትምህርት አንፃር ከቴክኖሎጂ አንፃር ከሰዎች ለሰዎች ግንኙነት አንፃር ሩቅ ያለ ዘመዳችን በቅርበት እናገኘዋለን። እነዚህ ነገሮች በጣም ከማህበራዊ ሚዲያ አንፃር በጣም ጥሩ ጎናቸውን መጥፎ ጎናቸውን በቀረችኝ ጥቂት ደቂቃ ውስጥ ለማሳጠር ልሞክር። ለምሳሌ አንዳንድ ማህበራዊ ሚዲያዎች በጣም ሱሰኛ ያደርጉና እዛ ማህበራዊ ሚዲያዎቹ ላይ ወደ ታች ወደ ላይ ስንፈልግ ዝም ብለን በአልባሌ ጊዜያችንን ስናጠፋ በረጅም ሰዓት እነኛ ነገሮች ላይ ትኩረት አድርገን ስራችንን ተዘናግተን ትምህርታችንን ተዘናግተን የቀን ተግባራችንን ተዘናግተን እነኛ ነገሮች ላይ እነኛ ማኅራዊ ሚዲያዎች ላይ በተከታታይ ሁኔታ እንቆይ ከሆነ። ከጥቅሙ ይልቅ ጉዳት ያመዝናልና በተቻለ ሀገር እነኛ ማህበራዊ ሚዲያዎችን በልኩ እንዲሁም ሚጠቅመኝ ነገር ላይ ብቻ ትኩረት ማድረግ እንዳለብኝ የማህበራዊ አጠቃቀም አጠቃቀማችን ላይ በጣም ትኩረት መስጠት እንዳለብኝ ተረድቻለሁ ማለት ነው። እና በደንብ በሚገባ እጠቀማለሁ ለይቼ የሚጠቅመኝን የማይጠቅመኝን ደግሞ በማራቅ ማለት ነው። ወይ ደግሞ ማህበራዊ ኑሮን ቀንሶ አጠገባችን ስልክ ካለ ሌላ ሰው ጋር የማውራት ሁኔታችን በጣም የሚቀንስበት ሁኔታ አለ እኔም ላይ እያስተዋልኩት ያለሁት ነገር ነው። ነገር ግን በአጠቃላይ ማህበራዊ ሚዲያዎችን ለበጎ አላማ በሚገባ እጠቀምባቸዋለሁ የሚለውን ነገር እንደ ማጠቃለያ ማንሳት እፈልጋለሁ። ይሄን ይመስላል

በአዲስ ርዕስ ተመልሻለሁ። ምን አዲስ ነገር መማር ትፈልጋለህ የሚል ነገር አለ እና ያው በህይወት እስካለን ድረስ መማር የምንፈልጋቸው አዳዲስ እውቀቶች አሉና አዳዲስ ነገሮችን መማር እንፈልጋለን አዲስ ነገሮችን ማወቅ እንፈልጋለን እና ከዚህ ጋር ተያይዞ አዲስ ነገር መማር እኔ የምፈልገው ጊዜው ያው የቴክኖሎጂ ነው ምናልባት በጣም ቴክኖሎጂ በከፍተኛ ሁኔታ እያደገ እየተመነደገ ያለበት ሁኔታ ነው ያለው ከፍተኛ ሁኔታ ቴክኖሎጂዎች እያደጉ ነው ያሉ የቴክኖሎጂ ምርቶችም በጣም በሰፊው እየወጡ ነው እና ከቴክኖሎጂ ጋር በቃ ምንም መራራቅ የማንችልበት ሁኔታ ደርሰናል በሰፊው ነው ከቴክኖሎጂ ጋር ያለን ተዛማጅነት በጣም ተያያዥነት አንፃር ስላለው ከፍተኛ የሆነ የኮምፒውተር እውቀት ኮምፒውተር ቴክኖሎጂ ነክ ነገሮችን ብማር በጣም ደስ ይለኛል እንደ አዲስ ነገር መማር የምፈልገው እሱን ነው ቴክኖሎጂ ላይ ብዙ ዲፕ ጥልቅ የሆነ እውቀት የለኝም እና ግን በጣም በቴክኖሎጂ፣ በኮምፒውተር ላይ፣ በላፕቶፕ፣ በስልክ ጥልቅ የሆኑ መረጃዎችን ማወቅ እንዲሁ ደግሞ ብዙ በኮምፒውተር ሊሰሩ የሚችሉ ነገሮች ችሎታዎችን አዳዲስ እውቀቶችን አዳዲስ ልምዶችን አዳዲስ ትምህርቶችን መማር እፈልጋለሁ አጠቃላይ ከዲጂታል አለሙ ጋር ወይም ደግሞ የቴክኖሎጂ አለሙ ጋር ለመገናኘት ግድ ያስፈልገኛል ብዬ የማስበው አንዱ አዲስ ነገር መማር ከኮምፒውተር ጋር ያለ ትምህርትን መማር በጣም እፈልጋለሁ አሁን ካለው ሁኔታ ነባራዊ ሁኔታ ከአርቲ ኤ አይ መምጣት ጋር ተያይዞ እነሱን ጋር ተያይዞ በጣም በጥልቁ መማር የምፈልገው ነገር ቢኖር ይሄ የኮምፒውተር እውቀቴን ማሳደግ፣ ከቴክኖሎጂ ጋር ያለኝን እውቀት በከፍተኛ ሁኔታ ማሳደግ እፈልጋለሁ መማር እፈልጋለሁ ትምህርቱን ሁኔታዎች ይመቻቹልኝ ይሄን መማር እፈልጋለሁ ይሄን አዲስ ነገር በሰፊው ራሴን ማሳደግ ራሴን ማስተማር ራሴን ማበልጸግ ራሴን የተሻለ ቦታ ላይ ማድረስ እፈልጋለሁ በዚህ ችሎታ ወይም ደግሞ በዚህ እውቀት ባለን እውቀታዊ ተጨማሪ ብዙ እውቀቶችን መጨመር መጨመር እፈልጋለሁ በቴክኖሎጂ እና በተለያዩ የዲጂታል ህይወትን ለማሳደግ የምጠቀምባቸው ነገሮች ማለት ነው በስራም ሁኔታ ከትንሽ ጊዜ በኋላ ብዙ ነገሮች ወደ ቴክኖሎጂ እንደሚሳቡ እየተረዳሁ ስለሆነ ከቴክኖሎጂ ማምለጥ አይቻልም በቃ ቴክኖሎጂ በጣም አስፈላጊ ነው ለሰው ልጅ በእያንዳንዱ እንቅስቃሴው በእያንዳንዱ ሁኔታ መንቀሳቀስ ይቻላል ብዙ ሰዎች ከቤታቸው ሆነው ዛሬ ገንዘብ መስራት የሚችሉበት ዌይ ተፈጥሯል ከምን አንፃር ነው ከቴክኖሎጂ አንፃር፣ ከኢንተርኔት አንፃር፣ ከኮምፒውተር አንፃር ነው እና ሶ ስለዚህ እነኚህ ነገሮች ማወቅ የውዴታ ግዴታ ነው ማወቅ አለብኝ ብዬ ነው የማስበው እና መማር አለብኝ ብዬ ነው የማስበው አዳዲስ ችሎታዎችን መማር እፈልጋለሁ ብዙ አይነት ቪዲዮ መቅረጽ ሊሆን ይችላል አንዳንድ ባነሮች መስራት ሊሆን ይችላል እነኚ እነኚ ስኪሎች ከኮምፒውተር ጋር የሚያያዙ ስኪሎችን ወይም ደግሞ ችሎታዎችን መማር እፈልጋለሁ እንደ አጠቃላይ እነኚህ ላይ በደንብ ብሰራባቸው ውጤታማ እሆናለሁ ብዬ አስባለሁ የተሻለ ነገሮችንም መስራት እችላለሁ ብዬ አስባለሁ እንደ አጠቃላይ እነኚህ ነገሮች ላይ ትኩረት አድርጌ ብሰራ በጣም ደስ ይለኛል እንደ ካልከኝ ደግሞ እንደተጨማሪ ምናልባት የምሰራቸው የተሻለ አዲስ ነገር መማር ምፈልገው ከኮምፒውተር ውጪ ምናልባት ይሄ ነው ብዬ ያሰብኩት ነገር ባይኖርም ዞሮ ግን ብዙ ነገሮችን እናስባለን ሰዎች ግን ለጊዜው ይሄ ከኮምፒውተር ጋር የተያዙ ነገሮች ሶፍትዌር ዲቨሎፕመንት ሊሆን ይችላል እነኚህ አይቲ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የምንላቸው መረጃ ድህንነት ቴክኖሎጂ ተያይዞ ያሉ መረጃዎችን በሰፊው ብዙ ጥቅም ስላላቸው በእያንዳንዱ ቦታ ላይ በህክምናውም በእያንዳንዱ ነገር ላይ እየገባ ስለሆነ የእነኚህ ነገሮች እየገቡ ስለሆነ የግድ አስፈላጊ ነገር ናቸው ብዬ አስባለሁ እያንዳንዱ የቀን ተቀን ተግባራችንን ለማከናወን፣ ራሳችንን ለማሳደግ፣ ከጊዜው ጋር ለመራመድ፣ ራሱ የግድ ከዚህ ከኮምፒውተር እና ከቴክኖሎጂ ጋር ከዲጂታል አለሙ ጋር መገናኘት እንዳለብን ይሰማኛል እና እነኚህን ነገሮች ከተለያዩ ካምፓሶች ሊሆን ይችላል ከተለያዩ ዩኒቨርሲቲዎች ሊሆን ይችላል ከተለያዩ ትምህርት ቤቶች ሊሆን ይችላል እንዲሁም ደግሞ ኦንላይን ለመማር በሂደት ላይ ነኝ በዝግጅት ላይ ነኝ ራሴንም እያዘጋጀሁ ነው ባለኝ ሪሶርስም ላፕቶፕም ስልክም አለኝ ኢንተርኔትም አለኝ እነዚህን ነገሮች በመጠቀም በማቀናጀት እነኚህን ነገሮች ራሴን ማሳደግ እፈልጋለሁ ከስራዬ ጎን ለጎን የኮምፒውተር እውቀቴን የ በከፍተኛ ሁኔታ ማሳደግ እፈልጋለሁ እና ራሴን ማሳደግ የምችልባቸው ሁኔታዎች ለመፍጠር እየተዘጋጀው ነው የሚለውን ነገር ማንሳት እፈልጋለሁ እንደ አጠቃላይ ይሄንን ይመስላል ያለኝ አዲስ ነገር መማር እምፈልገው አዎ የማልፈልገው ይሄንን ነው እንደ አዲስ ነገር እንደ አዲስ ችሎታ እንደ አዲስ እውቀት ሰፋ አድርጌ ጥልቅ የሆነ እውቀት እንዲኖረኝ ስለምፈልግ በዚህ ባለንበት ዘመን በተለይ እነኚህ ነገሮች በጣም አስፈላጊ ናቸው ብዬ በራሴ ስለደመደምኩኝ እነዚህ ነገሮች ላይ ትኩረት አድርጌ ብሰራ እየተሻለ ውጤታማና ትርፋማ እሆናለሁ ብዬ አስባለሁ ስለዚህ የኮምፒውተር እውቀቴን ማሳደግ እና የላፕቶፕ እውቀቴን ማሳደግ እፈልጋለሁ

ቀጣይ በጣም ሳቢ የሆነው ርዕስ የትኛውን ወቅት ትወዳለህ የሚለው ነው? ያው ወቅቶች ብዙ አራት ናቸው እንደ ኢትዮጵያ አንፃር ስናነሳ ክረምት። በጋ ጸደይ በልግ በልግ የምንላቸው ወቅቶች አሉ። እና ለኔ በጣም ደስ የሚለኝ ይሄ ጸደይ የምንለው ወቅት አለ አይደል ክረምት አልፎ መስከረም ጥቅምት አካባቢ አለ። በጣም ደስ የሚል ወቅት ነው እውነት ለመናገር በጣም ደስ ይላል። ምንድነው? የክረምት ወቅቶች አሉ ሰኔ ሀምሌ ነሀሴ ላይ የሚዘንብ ዝናብ ዘንቦ ዘንቦ። ገበሬው እርሻውን አርሶ እጽዋቶች ተክሎ አዝመራውን ዘርቶ በቅሎ ፍሬ ላይቤት የሚደርስ የሆነ ተስፋ ያለው ዘመን ነው። በቃ ቅጠሉን እያየ በጣም ይሄ ነገር አምሮበታል። ይሄ ነገር በጣም ሀሪፍ ነው እንደዚህ ሆነ እያለ። ምድር ፍሬ የምታፈራበት ዘመን ነው ብዬ አስባለሁ። የጸዴ ወቅት የአበባ የሚያብብበት በተለይ በኢትዮጵያ አድያአበባ አለች በሌላው አለም የማትገኘው አድያአበባ። በጣም ፍክት የምትልበትም ወቅት ነው። እና ምንድነው ያኔ ደስ ይላል። በቃ አካባቢው ሀገሩ ለምለም ነው። አረንጓዴ ነው የሚሆነው ተስፋ ነው የሚታየኝ እና ለኔ በጣም ያ ወቅት። በጣም ደስ ይለኛል። እና ይሄ የጸዴ የምንለው ወቅት በጣም ለኔ ጥሩ ነው። ምናልባት በጋ ስናይ በጣም እንትን ነው ነገሮች ሁሉ በጣም አቧራ ነው ደረቅ ነው ከብቶቹ ምኑ መኑ የለም። እና የሆነ ተስፋ አይታይም። በጣም እንደውም ሀሩር አይነት ነገር ነው የሚሆነው እና ክረምት ላይ ደግሞ በጣም ዝናብ ይዘንባል በጣም ብርድ አለ ይጭቃል። በጣም አስቸጋሪያነት ተግዳሮቶች ያሉበት ወቅት ነው ክረምትን ማለት ነው። እና ያው ክረምት ላይ የተለፋበት ብዙ ልፋት ተለፍቶበት ግብርና ላይ በተለይ የሚኖር ሰው ያውቀዋል። እና ክረምት ላይ በጣም ብዙ ልፋት ይለፋል እርሻ ይታረሳል አዝመራ በገበሬ ይዘራል። እህሉን በሰፊ ሁኔታ ያዘምራል ማለት ነው። እና የተዘመረ አዝመራ ደግሞ አበባም ሚያብብበት ቡቃያው የሚያምርበት በጣም ማራኪ የሚሆንበት ወቅት ጸደይ ወቅት ነውና። ይሄ ጸደይ ወቅት ደግሞ በጣም ምድር አረንጓዴ የምትለብስበት ደረቅ ነገር የማይታይበት ብዙ ተስፋ። የሚጣልበት እና በጣም ደስ የሚል ብዙ ነገሮች ያለበት ክረምት ጸደይ የምንለው ነው። እና ዝናብ አንዳንድ ይኖራል ሰው መቼም ይለፋል ለፍቶ ለፍቶ የሚያየው ነገር ከውጤቱም በላይ በአይኑ የሚጠግብበት ሁኔታ አለና አይቶ ደስ ይላል የለፋውበት ውጤት እንደዚህ ሆነ እንደዚህ እየሆነ ነው በጣም ያምራል። ተመስገን እያለ ፈጣሪውን እያመሰገነ አዝመራውን እየዞረ የሚያይበት። እንዲሁም ደግሞ ከፍተኛ የሆነ ዶፍ ዝናብ የክረምት ጭቃ ብርድ እነኚህ ነገሮች እንዳለ የሚቀንሱበት ነው ጸደይ ማለት ነው። እና ትንሽ ደመናውን ገፈፍ የሚልበት አየሩም ገለጥ የሚልበት እና ከፍተኛ የሆነ ዝናብ የነበረበት ሁኔታ ቀንሶ የተሻለ የአየር ንብረት የሚኖርበት። ሀሪፍ የሆነ ተመጣጣኝ የሚባል አየር ንብረት የሚኖርበት ጸደይ ወቅት ከዝናቡም ጋፕ ይላል። ትንሽ እረፍትም ሚሰውም ገበሬውም ተስፋ የሚያይበት የሰራውን ስራ እየዞር ዞር እያለ አረም የሚታረምበት። አበባዎቹ የሚፈኩበት ንቦች ማር የሚሰሩበት በተለይ ከግብርና አንፃር ተያይዞ ብዙ እንትኖች አበባ ያብባሉ ፍሬ ለማፍራት ያ ጊዜ በጣም እንትን ይለኛል ወቅቱ በጣም እወደዋለሁ። ደስም ይለኛል የሆነ ለራሴም የሆነ ተስፋ ይታየኛል። በቃ አለአደል ሰዎች ተስፋ ነው የሚያኖረን ህይወት። አንዳንዴ እንትን ብቻ አይደለም። መኖራችን ብቻ ሳይሆን ተስፋም ያኖረናል። እና ይሄ ተስፋ በሰፊው የምታየኝ ነገር ምንድነው? ተስፋ አለ ይሄ ተስፋ የሚታየኝ። ከ እዚህ ጋር ተያይዞ ነውና በጣም ደስ የሚል ወቅት ቢኖር ጸደይ ነው ለኔ። ብዙ ተስፋ የምናደርግበት ለውጥ የምታይ ይመጣል ብለን አዲስ አመትም ተያይዞ ከአዲስ አመት ጋር የሚያያዝ አለ ጸዳይ መስክ እንቁጣጣሽ የምንለው አለ። እንቁጣጣሽ ጋር አዲስ አመት ኢትዮጵያ ከፈረንጆቹ በተሻለ በተለየ መልኩ ነው። አዲስ አመት የሚቀየረው እና ከዛ ጋር ተያይዞ በአዲስ አመት አዲስ ተስፋም እያደረግን ስለምንጠብቀው ይመስለኛል። እዛውም ደግሞ ምድርም ፍሬዋን የምታፈራበት ድክድክ ያለው ዝናብ ጉም ጨለማ የሆነው የክረምት ወቅት። ዘምቦ እህሉ በቅሎ ቡቃያው ሁሉም ነገር በጣም የሚያምር የሚሆንበት ወቅት ቢኖር የጸደይ ወቅት ነው። እና የጸደይ ወቅት ደግሞ እንደ ኢትዮጵያ ባሉ ሀገሮች ላይ በጣም ደስ የሚል ነው። እኔም ደግሞ በጣም እወደዋለው ተስፋም ይታየኛል ብሩህ ዘመን እንደሚመጣ ነው የሚሰማኝ። እና ማንም ሰው የለፋበት ጥሩ ሲሆን ደስ ይለዋልና በዛ ጊዜ ብዙ ነገሮች ተስፋ የሚሰጡ ነገር ስለሚታይበት ሀሪፍ ነው። ብዬ

የስራ ጊዜ ገደብ ታስተካክላለህ? ይሄን በጣም ሳቢ የሆነ ጥያቄ ነው የስራ ጊዜ ገደብ ታስተካክላለህ? አዎ። በተቻለኝ አቅም አመቻቻለሁ የስራ ጊዜየን ገደብ አበጅለታለሁ መስራት ያለብኝ ሰዓት እስከዚህ ሰዓት ነው ብዬ እቅድ አወጣለሁ በዛ እቅድ መሰረት ስራዬን ለመስራት እሞክራለሁ ማለት ነው። እና ምንድነው? እያንዳንዱ ነገር ገደብ አለው ከገደብ ማለፍ የለበትም መስራት ያለብኝ ሰዓት አለ በዛ መስራት ባለብኝ ሰዓት በሚገባ እሰራለሁ። ያው በጤና ሙያ ውስጥ እንደመኖሬ በግብርና ሙያ ውስጥም አለው በጤና ሙያ ላይ ያው ስምንት ሰዓት መስራት ግዴታ ነው ዲዩቲ የሚባል ነገር አለ ትርፍት ሰዓት የሚባል የትርፍ ሰዓት ስራ የሚባል አለ። እነሱንም በአግባቡ እሰራለሁኝ የተመደበው ሰዓት ስምንት ሰዓት ከሆነ በዛ በተሰጠኝ የጊዜ ገደብ ውስጥ ስራዬን አስተካክዬ እሰራለሁ ማለት ነው። እና የማይመቸኝ የማይመቸኝ ሁኔታ የሚኖርም ከሆነ ነገሮችን ለማመቻቸት እሞክራለሁ እሞክራለሁ። ከሌሎች አብሮኝ ከሚሰሩ የስራ ባልደረቦቼ ጋር ጊዜ ገደቤን አመቻችና ለመስራት አቅዳለሁ ማለት ነው። እና ያው ግድ ነው ሁሉም ነገር ረጅም ሰዓት አይሰራም እና የሚችለው የሚሆን ሰዓት ይሰራሉ። ከዛ በዘለለ ትርፍ ሰአቴን ደግሞ ሌሎች ነገሮች ላይ ጥቁር እሰጣለሁ ማለት ነው። እና ያው ሁሉንም ነገር በአንዴ መስራት ሳይሆን አንዳንድ ነገሮችን እየሰራሁ ጎን ለጎን ደግሞ ሌሎችም ነገሮችን እሰራለሁ ማለት ነው። እና ያው ከዚህ አንፃር ነው አንዳንድ ነገሮችን ገደብ አስተካክላለሁ። ሰዓቴ ውጪም ብዙ ሰአቶችን አላባክንም ገደብ አለኝ እያንዳንዱ ነገር ላይ እና ያለብኝን ሰዓት ያስቀመጥኩትን ገደብ እሰራለሁኝ። ኢቭን በተማሪ ሌላ ቀርቶ ተማሪ ሆኜ ማንበብ ያለብኝን ነገር ገደብ አስቀምጬ ነው የማነበው እስከዚህ ድረስ አነባለሁ እስከዚህ ድረስ ያጠናለሁ። ካልኩኝ ያንን ቁጭ ብዬ ማንበብ ያለብኝን እያንዳንዱን ክፍል በደንብ አነባለሁ። እያንዳንዱን መንካትና መድረስ ያለብኝን ነገር መዳሰስ ያለብኝን ነገሮች እንዳለ ለመዳሰስ ባለኝ ሰዓት ገደብ አስቀምጬ ነው የምንቀሳቀሰው። የግድ ያው ዝም ብሎ ዜሮ አይሆንም አይደል የሆነ ሰዓት እንሰራለን የሆነ ሰዓት እረፍት እናደርጋለን። እና እንደዛ ስለሆነ ሁሉም ነገር በአንዴ ማከናወን አንችልም እኛ ማሽኖች አይደለንም የሰው ልጆች ስለሆንን ያው የጊዜ ገደብ ይኖረናል። መስራት የምንችለውን ያህል የስራ የስራ ጊዜ ገደብ አስቀምጠን እንሰራለን። የሆነ ሰዓት ደግሞ እረፍት እናደርጋለን የሆነ ሰዓት ደግሞ እንተኛለን እናርፋለን ያው ማረፍ ስላለብን አይምሮአችን በአዲስ መልኩ መጫን ስላለበት ማዘጋጀት ስላለበት ለአዲስ ስራ ዝግጁ መሆን ስላለበት ያን ነገር የግድ እናዘጋጃለን ማለት ነው። እና እነኚህ ነገሮች ትኩረት ሰጥተን ነው ትኩረት ሰጥቼ ነው የምሰራው ማለት ነው። ግን በስራዬ ላይ ጊዜ ገደብ ቢኖረውም ባለኝ የተፈተኝ የስራ ጊዜ ገደብ ውስጥ በሚገባ ስራዬን እሰራለሁ ማለት ነው። ምንም ሳላወላውል ሳላወላዳ መስራት ያለብኝን ማድረግ ያለብኝን ነገር በሚገባ አደርጋለሁ እና ስራዬን እሰራለሁ ማለት ነው። አጠቃላይ በስራ ላይ ያለኝ አቋም ይህንን ይመስላል። በተቻለኝ አቅም ስራዬ ላይ ትኩረት ማድረግ ያስደስተኛል ስራዬ ላይ ትኩረት አድርጌም መስራት ደግሞ የግድ የግዴታ ነው ማለት ነው። እና መስራት ያለብኝን ነገር እያንዳንዱ ነገር ምንም ወዲህ ወዲህ አሳልል በሚገባ እሰራለሁ ማለት ነው። እና በተቻለኝ አቅም ነገሮችን አመቻችቼ በተሰጠኝ ስራ ጊዜ ገደብ መንግስትን በሰጠኝ ጊዜ ስራ ጊዜ ገደብ ውስጥ ስራዬን በአግባቡ እሰራለሁ። አለቆችም በእኔ ምክንያት ስራ እንዲበደል ሳይሆን ተሰርቶ ደስ ብሏቸው መስራት ያለብኝን ስራ ሰርቼ ባለቆቼም ተወዳጅነትና አግንቼ ማድረግ ያለብኝን ነገር አድርጌ መቀሳቀስ እንዳለብኝ እና መስራት እንዳለብኝ ነው የሚሰማኝ። በውስጤም እና በተሰጠኝ ጊዜ ገደብ ውስጥ እኔም ባለኝ የጊዜ ስራ ጊዜ ገደብ ውስጥ አስተካክዬ መረጃ ያለብኝን ለመስርያለቤቴም ለተቋሙም መስራት ያለብኝና ማድረግ ያለብኝ ነገሮች እንዳለ አደርጋለሁ ማለት ነው። እና ይሄ ነገር በጣም አስፈላጊ ነገር ነው። ምንም ወዲያ ወዲያ የምንለው ነገር አይደለም እና ያው ቀን ማታ አይሰራም ዞሮ ባለን ሰዓት ግን መስራት እንዳለብን ምንም ጥርጥር የሌለው ነገር ነው። እያንዳንዱ ነገር መስራት አለብን የሚለውን ነገር አጽንኦት ሰጥቼ አስምሬ መናገር እፈልጋለሁ እና እንደ አጠቃላይ ይሄንን ይመስላል። አሁን እኔ ስለማስበው ነገር አጠቃላይ ይሄንን ይመስላል እና ምንድነው? ይሄን ነው በቃ ያለው ነገር በተጨባጭ የስራ ጊዜ ገደብ አስተካክዬ ስራዬን በአግባቡ እሰራለሁ መንግስትም የሰጠብኝ የሰጠኝን ሀላፊነት በአግባቡ እወጣለሁ። የማከማቸውንም ሰዎች በአግባቡ አክማለሁ ስለዚህ ባለኝ ሰዓት ምንም አይነት ስራዬን ሳልበድል ጊዜዬን አመቻችቼ እሰራለሁ ማለት ነው። እና ይህንን ይመስላል እንደ አጠቃላይ

ያው ስለ ቤተሰባ አሁን ደግሞ ቀጣይ ርዕሳችን የቤት እንስሳ አለ ይላል የቤት እንስሳ አለኝ ያው ፍየሎች አሉኝ እና እነሱን ባግባቡ እንከባከባቸዋለሁ ያው ከቤት ሲጀመር እንስሳ ሲባል በሁለት ይከፈላል የዱር እንስሳና የቤት እንስሳ የሚለውን ነገር ማለት ነው። እና የዱር እንስሳ የምንላቸው አሉ ከሰው ልጅ ጋር ተላምደው የማይኖሩ በዱር በጫካ በወንዝ በሾሎቆ በተራራ እንደውም ደግሞ በሃይቅ ውስጥ የሚኖሩ ነገሮች የዱሮ እንስሳ ብለን ልናንሳቸው እንችላለን። እና ምናልባት የቤት እንስሳ የምንላቸው ደግሞ ያው የታወቁ ናቸው። ከፍየል ከብቶች በጎች ፍየሎች ምንድነው እንችላለን ፈረሶች፣ ግመሎች፣ አህዮች፣ ቦቅሎዎች የምንላቸው ነገሮች የቤት እንስሳቶች ናቸው። እና ከእኔ እንስሳቶች ውስጥ ደግሞ እኔ ያለኝ ፍየል ነው። ፍየሎች በጣም ቅል የሚንቀለቀሉ ናቸው። ግን ያው ኢኮኖሚን ደገፍ ለማድረግ ኢኮኖሚያዊን ለመደገፍ ተለያይ ህይወት ቤት እንጠቀማለን ያው እና በየቀኑ ጥበቃ ይፈልጋሉ። ከቦታ ቦታ መንቀሳቀስ እንደውም ደግሞ ጫካ ያለበት ቦታ መንቀሳቀስ መቻል አለባቸው። እንዲሁም ደግሞ ከብቶች አሉ ከብቶች አይ ቤተሰብ ከብቶች አሉ እነዚህ ከብቶች ደግሞ ቤት እንስሳት ውስጥ የሚመደቡ ናቸው። እነሱንም አንድ ላይ ከፍየሎች ጋር በማድረግ ወደ የሚሰማሩበት ቦታ አንዳንዴ የማሰማራበት ሁኔታ አለ። ጎን ለጎን ግብርና ውስጥም ስላለው እነኚህም ነገሮች ላይ አለው ማለት ነው። እና እነኚህ ነገሮች ወዲህ እና ወዲህ ወደሚበሉበት ቦታ በማዘዋወር በማስገባት በማውጣት ውሃ በማጠጣት በመንከባከብ አንዳንድ ጊዜዬን አጠፋለሁ ማለት ነው። እና ያው ቤት እንስሳ እንደ ሁኔታው ይኖረን ይችላል። ያው ኢኮኖሚያችንን ለመደገፍ የሰው ልጅ ደግሞ ለተለያየ መንገድ ነው ደግሞ የቤተሰብ የሚጠቅሙት እናውቃለን። አንዳንዴ የቤት እንስሳቶች ያው ለመጓጓዣ እንደሚጠቅሙእናውቃለን እነግመል፣ እነነፈረስ፣ እነአህያን ካሰብን እነበቅሎን ካሰብን ከቦታ ቦታ የሰው ልጅ መኪና አይሮፕላን ወይ ደግሞ ባቡር ማን እንደሌለበት ጊዜ ሰዎች በፈረስ እየሄዱ በበቅሎ እየተንቀሳቀሱ ከቦታ ቦታ የተለያዩ ስራዎቻቸውን የሚሰሩበት ሁኔታ አለ። ወይም ዘመድም ለመጠየቅ ሊሆን ይችላል ህክምናም ሊሆን ይችላል ከቦታ ቦታ ለመንቀሳቀስ ብዙ ችግሮች ይኖራሉ እንደ ሀገራችን ምናልባት እንደ ሀገራችን ነው የምወራው ብዙ ነገሮችን እንደ እንዳለም እንዳልሆነ እዛቤ እንዲደረግ እፈልጋለሁ። እና እነኚህ አንዳንድ አስቸጋሪ የምንላቸው ነገሮች አሉ። በአጠቃላይ ያው በዛ ጊዜ እንደዛ ነው ያገለግላሉ። ምናልባት ከሌሎች ጋር ተያይዞ ደግሞ ከብቶች ፍየሎች በጎችም የምላቸው እንዲሁም አንዳንዴ አሉ ነገሮች እነኚህ ደግሞ በመሸጥ ገንዘብ የሚገኝባቸው በመሸጥና በለወጥ ገንዘብ የሚገኝባቸው ሁኔታ አለ። በተጨማሪም ደግሞ እሱ ብቻም ሳይሆን ተጨማሪ ለምግብነት ያገለግሉናል ማለት ነው። በዓል በሚኖር ሰዓት የሚታረዱ ይኖራሉ። በተለይ አይነት አርዶ ስጋቸውን የምንመገበው ለምግብነት የምንጠቀምባቸው ነገሮች አሉ አሉና እነኚህ ነገሮች ደግሞ በጣም ጠቃሚ ናቸው። የሚል ኝዛቤ ነው ያለኝ። እና እነኚህ ነገሮች በመጠቀም ራሳችንን የምንደግፍበት ሁኔታ አለ። በተጨማሪም ጎን ለጎን ራሳችን በኢኮኖሚም በምግብም እንደግፋለን። ያው የሰው ልጅ እጽዋትን በመመገብ እንስሳትንም በመመገብ ስለሚታወቅ እነኚህ የቢት እንስሳቶች አሉኝ ፍየሎች አንዳንዴ የምታረዱበትና ለምግብነት የሚሉበት ሁኔታ አለ። እንደ አጠቃላይ ብዙ ነገሮችን ማንሳት እንችላለን ስለቤት እንሳሳ ከሰው ልጅ ጋር ተላምዶ ነው የሚኖሩት። ያው በተለያየ አይነት ሁኔታ እነሱን መንከባከብ የግድ ይላል አውሬም ያስቸግራል አውሬን ለመብላት በተለይ ፍየሎችን አውሬ ጅብየሚባል አውሬ አለ። ደግሞ ነብሮች ይኖራሉ አንዳንድ አውሬዎች አሉና ይተናኮሏቸዋል ስለዚህ ቀጥታ ቀን በቀን መጠበቅ መቻል አለባቸው ማለት ነው። ቀኑን ሙሉ እነሱን ተከትለን እነሱ መንቀሳቀስ የግድ ይላል። አለበለዚያ በአውሬ ሊበሉ ይችላሉ ኪሳራ ውስጥ ልንገባ እንችላለን። የልፋታችንን ዋጋ ልናጣ እንችላለን። ስለዚህ በጥንቃቄ እነኛን በመከታተል የቀን ተቀን ተግባራችን ይሆናል ማለት ነው። እና እነኛ ነገሮች በሚገባ እንሰራለን። ጎን ለጎን ደግሞ የተለያዩ ስራዎችን እንሰራለን ማለት ነው። የቤት እንስሳት ያው አለኝ የሚለውን ይያዝልኝ እና ያው በተለያየ መንገድእንክብካቤ እያደረኩላቸው እኔም ጎን ለጎን እንደተጨማሪ የገቢ ምንጭ እየተጠቀሙባቸው እገኛለሁ። እንደ አጠቃላይ በኔ በኩል ያለው ነገር ይሄን ይመስላል የሚለውን ነገር ማስቀመጥ እፈልጋለሁ። እንስሳት ልጅ እንስሳቶች ለብዙ ነገር ለሰው ልጅ እንደሚጠቅሙ እዚሁ ጋር ተያይዞ ማንሳት ይቻላል። ብዙ ነገሮችን ለማንሳት ሞክሬያለሁ። በአጠቃላይ ግን እኔ ጋር ያሉ ሀሳቦች ይሄንን ይመስላሉ። ይሄንን ይመስላል

የምትወደው ምግብ ምንድነው? የሚለውን ነገር በሰፊው አንዳንድ ሀሳቦችን አነሳለሁ እና የምወደው ምግብ ያው ውስጥ በዓል ምግቦች በዓል ጊዜ የሚሰሩ የዶሮ ወጥ የምወደው ወይንም ምግብ አይነት ነው ዶሮ ወጥ በጣም የምወደው ምግብ ነው ከእንጀራ ጋር በእንቁላል የተመጣጠነ ዶሮ ወጥ ከሆነ በጣም የምወደው ምግብ ነውና እንደ አጠቃላይ የምወደው ምግብ

መብራት ሲቆረጥ ምን ታደርጋለህ? የሚለው ነውና መብራት ሲቆረጥ መብራት ሳልከፍል ቀርቼ ሊሆን ይችላል። ክፍያ ሳልከፍል ቆርጬ ሆኖ ከሆነ የተቆረጠብኝ መብራቱን እከፍላለሁ። ግን ደግሞ በተለያዩ ሁኔታ በንፋስ በእንጨት ምናምን ከተቆረጠብኝ ደግሞ ባለሙያ ጠራና ያንን መብራት እንዲቀጥሉልኝ አደርጋለሁ ማለት ነው። እና በሰፊው ያን መብራት እንዲኖር እንዲበራልኝ ወደበነበረበት ቦታ እንዲመለስ ያን ነገር አስተካክላለሁ ማለት ነው። እና በባለሙያ እንዴት ሰራልኝ። የተቋረጠ መብራት እንዲቀጠልልኝ በአግባቡ ስራው እንዲሰራልኝ ያንን መብራት በሚገባ እንዲያስተካክሉኝ ባለሙያ ድል አለው። በቀላሉ ነው ማስተካከል የሚችል ከሆነ ራሴም አስተካክላለሁ ማለት ነው። እና የአጠቃላይ መብራት ሲቆረጥ ብዙ ነገሮችን የምናደርግ እንችላለን። አንዳንዴ ግን የኢትዮጵያ ውስጥ በብራት ካልተከፈለም የሚቆርጥ

በገበያ ዋጋ መደራደር ትችላለህ የሚለው ቀጣይ ርዕሴ ነው እና በገበያ ዋጋ መደራደር አዎ በሚገባ አይችልም። ምክንያቱም አንድ እቃ የምፈልገው አይነት እቃ ከሆነ ያን እቃ በሚገባ አጥንቼ የምፈልገው ከሆነ ዋጋው ላይ በደንብ እደራደራለሁ እኔም በሚያዋጣኝ ዋጋ ለመግዛት እሞክራለሁ። ነጋዴውን መሸጥ በሚፈልግበት ዋጋ ብቻ ሳይሆን እኔም እዛ ነገር ላይ። የምፈልገውን ነገር ለማድረግ የምፈልገው ዋጋ ለመግዛት ያው ድርድር ድርድሬ ግድ ነው እና ዝም ብለን ገንዘብ ስላለ መግዛት ብቻ ሳይሆን ያለውን ግን ዋጋውን በመደራደር በተመጣጣኝም በሆነ ዋጋ እኛም ከፍተኛ የሆነ ገንዘብ ሳናወጣ በተመሳሳይ በሆነ ክፍያ የምንፈልገውን አገልግሎት። እንደናገኝ ምድራድር ያው የግድ ነውና እኔም መደራደር በሚገባ እችላለሁ ብዬ አስባለሁ። በብዙ ነገሮች እደራደራለሁ በቃም ስገዳ ተደራድሬ በገበያ ውስጥ የተለያዩ እቃዎችን ሊሆን ያለብስ የወርጃ ጫማ ሊሆን ይችላል። አንዳንድ የሚያስፈልጉ መሰረታዊ የምንላቸው ነገሮች ይኖራሉ እነሱንም ነገሮች በሚገባ መደራደርና መግዛት እችላለሁ። እና ምክንያቱም ገንዘቤን በአግባቡ የምፈልገው ቦታ ላይ እና የሚፈልግ እቃ ላይ ማዋል አለብኝ አልባል የሆነ ወጪዎችን ለመቀነስ ይባል የግድ ነገሮችን ተደራድሬ ነው። የምገዛው እና እንደ አጠቃላይ በደንብ መደራደር እችላለሁኝ። እና ያን የተደራደርኩትን ደግሞ ዋጋውን በማስቀነስ ሊሆን ይችላል በተመጣኝ በሆነ ዋጋ ሊሆን ይችላል። ያንንፈልገውን ነገር እገዛለሁ ማለት ነው